ጥያቄ ምንድነው የሚለው ውሳኔ መስጠት ትችላለህ ወይ ነው የሚለው? አዎ ውሳኔ መስጠት እችላለሁ ግን አብዛኛው ጊዜ ውሳኔ አልሰጥም። በጣም ነው ግን ውሳኔ መስጠት የምትችለው ማለቴ የሆነ ነገር ለምሳሌ ሁለት ነገሮች በቃ ጥሩም መጥፎም ጎን ቢኖራቸውም የሆነ ነገር ለመወሰን እኔ በጣም ብዙ ነገር አስቤ አስላስዬ ምናምን ነው የምወስነው ማለት ነው። እና ውሳኔ መስጠት ስል ግን አዎ እችላለሁ ግን እንዴት ነው ውሳኔ? ለራሴ አሁን ራሴ ብቻ በኔ ህይወት ብቻ ነው ግን ውሳኔ መስጠት የምችለው እንጂ ሌላ ህይወት ሰው ላይ ውሳኔ አልሰጥም ማለት ነው። እንዴት ነው? ይሄ ለምሳሌ አሁን በራሴ የራሴ ህይወት ሲሆን አዎ በራሴ እወስናለሁ ለሌላ ሌላ ሰው የሚያካትት ከሆነ ለምሳሌ የቡድን ስራ ምናምን ሲሆን ግን እኔ ውሳኔ አልሰጥም እችላለሁ እኮ ውሳኔ መስጠት የተሻለ ነገር እኮ መምረጥ እችላለሁ ግን ሰዎቹንም ያማከለ ሌሎችንም ያማከለ እንዲሆን አብረን እንድንወስን ነው የማደርገው ማለት ነው። አብዛኛው ጊዜ ደግሞ እኔ የቡድን ስራ መስራት ስለምወድ አብረን ነው በስራ የሆነ ፕሮጀክት ሲሰጠን ስራ ሲሰጠን ወይ ደግሞ የሆነ ትምህርት ቤት ላይም አሳይመንት ምናምን ሲሰጠን የሚሰራ ነገር አብረን በቡድን አብረን እንድንወስን ነው የማደርገው እንጂ ብቻዬን ውሳኔ አልሰጥም። ግን ውሳኔ መስጠት ግን እችላለሁ። አንዳንዴ ራሱ የሆነ ትክክል ያልሆነ ውሳኔ እንደሆነ እያወኩት ዝም የምልበት ሰዓት አለ። እንዴት ነው ይሄ የሚፈጠረው? ለምሳሌ አስር በቡድን የምንሰራ ሰዎች ብንኖር ከዛ እኔ የምፈልገው ለምሳሌ እኔ የምፈልገው ትክክል ነው ብዬ እያሰብኩት የሆነ ነገር ቢኖር እና ለምሳሌ ሰባቱ አይ ሌላ ያ እኔ እያሰብኩትን ነገር ትክክል አይደለም ብለው የሚያስቡ ከሆነ በቃ የሚበዙ ሰዎች የኔን ሀሳብ ካልደገፉ ማለት ነው ትክክል ነው ብዬ ያሰብኩትን ካልደገፉ ከእነሱ ጋር ነው የምስማማው ማለት ነው። እንደውም አንዳንዴ በቃ ትክክል እንዳልሆነ እያወቅክ ራሱ በቃ ዝም የምልበት ሰዓት አለ። ምክንያቱም ማለት አብዛኛው ሰው እንደዛ ሲል በቃ እኔ የምሰማበት እድልም በጣም ትንሽዬ ነው የሚሆነው ማለት ነው። እና አንዳንዴም እንትን የሆነ አደጋ ምናምን የሚመጣ ሲሆን ቢሆን ለምሳሌ ለውሳኔሽ ሀላፊነት መውሰድ ትችያለሽ ትፈልጊያለሽ ወይ ምናምን ስባል አዎ ነው የምለው እኔ ምንም ማንም ሰው ደገፈው አልደገፈውም እኔ ለምወሰነው ውሳኔ ሀላፊነት መውሰድ ሁሌ እፈልጋለሁ በቃ እኔ ፍቃደኛ ነኝ ሀላፊነት ለመውሰድ ማለት ነው። ግን አዎ ለምሰጠው ውሳኔ እኔ ለምወስነው ውሳኔ ሀላፊነቴ ራሱ ሀላፊነቱን ለሚመጣው ከዛ በኋላ ለሚመጣው ጥሩ ነገርም መጥፎ ነገርም ሀላፊነት መውሰድ እፈልጋለሁ ብዬ ራሱን አብዛኞቹ ሰዎች ካልተስማሙበት ያ እኔ የወሰንኩት ውሳኔ አይጸድቅም ማለቴ በኔ በወስንኩት ውሳኔ አይሄድም ማለት ነው። ነገርየው እና እንዴት ነው አንዳንዴ በቃ እያወኩት ትክክል እንዳልሆነ ራሱ እያወቅኩ ዝም የምልበት ሰዓት አለ ማለት ነው። እና ይሄ ነገር እንደዚህ አይነት ሰው እንድሆን ያደረገን ካለፈው ህይወቴ ካለፈው ህይወቴ ተምሬ ምናምን ነው እንዴት ነው? አሁን የሆነ ውሳኔ እወስናለሁ አይደል? እንደውም እኔ ውሳኔ መወሰን ላይ ውሳኔ መስጠት ላይ በጣም ጎበዝ ነኝ ከልጅነቴ ጀምሮ ማለት ነው። ምክንያቱም ያደኩበት መሰለኝ ማለቴ ወላጆቼ እኔ የሆን ነገር በራሴ እንዲወስን እያደረጉ ነው ያሳደጉኝ ማለት ነው። ከዛ ሀላፊነትን ደግሞ መውሰድን እያስተማሩ ነበር ያሳገነ ራሴ ያጠፋሁት ጥፋት የራሴ የሆነ ጥሩ ነገር የሰራሁትን ነገር ሁሉ በራሴ ሀላፊነት እንዲወስድ እንድወስድ እያደረጉ ነበር ያሳደጉኝ እና አሁንም እንደዛ አይነት ሰው ሆንኩኝ ማለት ነው። እና ከድሮ ህይወቴ በተማርኩት ነገር አሁን የሆነ ውሳኔ እሰጥና ከዛ አሪፍ ከዛ ከዛ በኋላ ነግርየው አሪፍ ከሆነ ያ ውሳኔ የሰጠሁትን ነገር ከዛ በኋላ አሪፍ ነገር የሚያመጣ ከሆነ ሰዎቹ አይ አንቺ እኮ በጣም ጎበዝ ነሽ ምናምን እያሉ በቃ አብረውኝ እንደወሰኑ አብረውኝ እንደደከሙ ምናምን አስመስላሉ። ያ እኔ የወሰንኩት ውሳኔ ደግሞ ወደ መጥፎ ነገር ማለቴ እኔ ሰው ነኝ አይደል አንዳንዴም እሳሳታለሁ ስለዚህ አንዳንዴ በቃ አልፎ አልፎ ከአስር አንዴ ብቻ ከተሳሳትኩ በቃ ያ ነገር ብቻዬን በቃ ብቻዬን ሀላፊነት እንደወስደው ያደርጉኛል ማለት ነው። ማለቴ ጥሩ ነገር ሲፈጠር ከእኔ ጋር ያ ጥሩ ነገር ይካፈላሉ ማለቴ ጥሩ ነገር አዎ አብረን ነው የሰራነው ምናምን ይላሉ። እኔ ነኝ ውሳኔው የሰጠሁት ግን ጥሩ ነገር ሲሆን አዎ ካንቺ ጋር ነው አብረን ነው የሰራነው ይላሉ። መጥፎ ነገር ምናልባት ከተፈጠረ ግን አይ አንቺ በራስሽ አይደል የወሰንሽው አንቺ ነሽ ሀላፊነቱን መውሰድ ያለብሽ። ምናምን ብዙ ጊዜ እንደዛ ስላጋጠመኝ ምንድነው የማደርገው? አሁን እኔ ውሳኔ መስጠት በጣም ነው የምችለው። ግን እንደዛም ሆኖ አብዛኛው ሰው የተስማማበትን ነገር እኔ ባልስማማበትም ያ ውሳኔ የተሰጠው ባልስማማበትም ዝም ብዬ ከእነሱ ጋር እሺ የምልበት ሁኔታዎች ያጋጥሙናል። ትክክል እንዳልሆነ መጀመሪያ እኮ አስረዳቸዋለሁ ግን እንደዛ አስረድቼም እምቢ ካሉ ከእነሱ ጋር ነው መስማማ ማለት ነው። እና ውሳኔ መስጠት እችላለሁ

ጥያቄ ምንድነው የሚለው ገንፎ ትበላለህ ነው የሚለው? አዎ እኔ ገንፎ በጣም ነው የምበላው በጣም ነው የምወደው ማለት ነው። እንዴት ነው? ግን ጎንፎ ሲባል እናቴ የምትሰራው ጎንፎ ብቻ ነው የምበላው እንጂ ሌላ ሰው የሰራው ጎንፎ ደስ አይለኝም። እናት የምትሰራው ግን በጣም ነው የሚጣፍተው እና በደንብ ነው የምበላው ደግሞ ለጤናም አሪፍ ነው ስለሚባል። በደንብ ነው የምበላው ማለት ነው። እና አብዛኛው ጊዜ እኔ እንደውም ጎንፎ በጣም የወደድኩት ዱሮ አልወድም ነበር። ጎንፎ መብላት የወደድኩት የመጣሁት ከ ዘጠኝ ዘጠነኛ ክፍል በኋላ ስሆን ነው እንጂ ከዛ በፊት በቃ አልበላም ነበር ጎንፎ ብዙም አልወድም ነበር ማለት ነው። ከዛ ግን ዘጠነኛ ክፍል ስሆን ምንድነው አብዳኛው ጊዜ ቶን ሲል ያመኝ ነበር ዘጠነኛ ክፍል እያለሁ ዘጠነኛ አስር ምናምን እያለሁ በቃ አብዛኛው ጊዜ ቶንሲሊ አመኝ ነበር ጎሮሬዬን ማለት ነው። ከዛ ሌላ ምግብ ለመብላት በጣም ያስቸግረኛል ማለቴ የሆነ አኝኬ ምናምን ለማዋጥ ጎረሬ በጣም ሰሚያመኝ ምን መብላት ጀመርኩ ጎንፎ ማለት ነው። ጎንፎ ግን የሆነ ለስላሳ ነው ማለቴ በጣም ለስላሳ ነው ለመዋጥ አያስቸግርም። እና ጎሮሬን ሲያመኝ ምግብ ሌላ ምግብ ስለማልበላ ማለት እንደ ሰላጥ አልበላም የሆነ ሀምባሻ ወይም ዳቦ ምናምን ስለማልበላ ምን ማድረግ ጀመርኩኝ አማራጭ ሳጣ ጎንፎ መብላት ጀመርኩ ማለት ነው። ከዛ በፊት ግን በቃ ወይም ጭማቂ ነው የምጠጣው ወይ ደግሞ አጥሚት ነው የምጠጣው ጎረሬን ሲያመኝ ማለት ነው። እንጂ ምግብ አልበላም ነበር ወይ ደግሞ እንጀራ ፍርፍር ነበር የምበላው እንጀራ ፍርፍር ራሱ እኔ ብዙም አልወድም ነበር ሲደጋገም ደግሞ በጣም ነው የሚያስጠላው አንድ አይነት ምግብ ማለት ነው። ደግሞ እኔ ጎረሬን ሁሌ ነበር የሚያመኝ አሁን አሁን እየተሻለኝ ነው እንጂ አሁን አሁን ብዙም አያመኝም። ድሮ በቃ አንዴ ፀሀይ ላይ ከሆንኩኝ ጎረሬ ያመኛል ብርድ ሲሆን ጎረሬ ያመኛል በቃ የሆነ ሲሞቀኝ በጣም ከሞቀኝ ራሱ ጎረሬን ያመኝ ነበር ማለት ነው። እና በዛ ምክንያት ሳልወድ ጎንፎ ከዛ በፊት ከዘጠነኛ ክፍል በፊት እያለው አልወድም ነበር በቃ ቤታችን ይሰራል። ሁሌ ሁሌ አይሰራም ግን በሶስት ቀን ምናምን ይሰራል እናቴ በጣም ነው የምትወደው ጎንፎ ማለት ነው። ከዛ ሲሰራ እኔ ለኔ ሌላ ነገር ነበር የሚሰራ ማለት ነው እኔ አልበላም ነበር በቃ በግድ ራሱ ካስበሉኝ አንድ ሁለት ጉርሻ ምናምን ጎርሼ በቃኝ ነበር የምለው ማለት ነው ብዙም ደስ አይለኝም ነበር። ከዛ ግን ያ ጎሮሬን ሲያመኝ ቶንሲን ምናምን ሲያመኝ ግን ሌላ ምግብ መብላት አልችልም ነበር ከዛ እናቴ ጎንፎ ስትሰራ ጎንፎ ትሰራልኝ ነበር። ከዛ ትንሽ ትንሽ መብላት ጀመርኩኝ ለጎረሬ ሲል ስል ማለት ነው ሌላ ምግብ ለመዋጥ ስለሚያስቸግረኝ ከዛ በዛ ትንሽ ትንሽ መብላት ሲጀመር በጣም እየወደድኩ ሄድኩኝ ማለት ነው። ከዛም ከዛ በቃ ከዛ በኋላ በጣም እየወደድኩት ስሄድ ጎንፍ ጎረሬኝ ሳያመኝ ራሱ ጎንፎ መብላት ጀመርኩ ማለት ነው በቃ ቤት ሲሰራ ከእነሱ ጋር አብሬ አብሬ እበላለሁ ማለት ነው። ደግሞም ጎንፎ በተለያየ እህል ነው የሚሰራው ለምሳሌ በስንዴ ይሰራል በስንዴ ማለት ነው በፎርኖ ዱቄት ይሰራል እና በሌላ በሌላ ደግሞ በገብስ ከገብስ በገብስም ይሰራል ጎንፎ ማለት ነው። እና አሰራሩ አሪፍ ከሆነ በጣም ነው የሚጣፍጠው ማለት ነው ደግሞ አሰራሩ ላይ ጥንቃቄ ያስፈልገዋል ለምሳሌ ጎንፎ ሲሰራ በደንብ ካልበሰለ ሆድ ቁርጠት ያስይዛል ማለት ነው። እና እናቴ የምትሰራው ጎንፎ በጣም ነው የሚለየው በጣም በጣም ነው የሚጣፍጠው ማለት ነው። ከዛ ደግሞ በምንድነው የሚበላው በ አንዳንዴ በስልስ በስልስ ይበላል። ጎንፎ የሆነ በመሃል ላይ እንትን ይደረግበት ወጥ ማድረግያ የሆነ ቅርጽ ነገር ይወጣበት እና መሃል ላይ ነው ስልሱ የሚደረገው ማለት ነው። አንዳንዴ ደግሞ በስልስ ይበላል አይደ አንዱ በጎንፎ በስልስ ይበላል ሌላኛው ደግሞ በምንድነው የሚበላው በ በቅቤ ቅቤ የተነጠረ ቅቤ ምናምን ማለት ነው ቅቤ ይደረግና በርበሬ ይደረግበታል ማለት ነው። ወደዛ ቅቤ ከዛ በዛ ነው የሚበላው። ሌላ ሌላ ደግሞ በምንድነው የሚበላው? በዘይትና ዘይት ዝም ብሎ ያ ዘይት አለ አይደል በዘይትና በበርበሬ ተደርጎም ይበላል። ሌላ ነገር በምንድነው የሚበላው ግን በዘይትና በበርበሬ አይጣፍጥም እኔ ደስ አይለኝም። ሌላ ሰው አላውቅም እኔ ግን ደስ አይለኝም። ወይ በቅቤና በበርበሬ ወይ ደግሞ በስልስ ነው የምወደው ማለት ነው። ከዛ እንደዛም ተደርጎ አብዛኛው ጊዜ ምንድነው የሚደረግበት እርጎ እርጎ ከመሃል ከዛ በርበረ በርበሬ ባለበት ቦታ ወይ ደግሞ ከወሰን ይደረግለት ይደረግበታል ማለት ነው። እርጎ ሲደረግበት በቃ ጣዕሙ ይለያል በጣም ነው የሚጣፍጠው ማለት ነው። እና እኔ ከዛ በኋላ ከዛ ከዘጠነኛ በኋላ ክፍል ከሆንኩኝ በኋላ ገንፎ እበላለሁ በጣም ነበር የምወደው ማለት ነው። ደግሞ ልጆች ልጆች ልጆች ሲሆኑ ኢትዮጵያ ውስጥ አብዛኛው ጊዜ ጎንፎ ይሰራላቸኋል ማለት ነው። እና እኔ ጎንፎ እየበላሁም ነው ያደግኩት። እና አሁንም እበላለሁ እወዳለሁ ማለት ነው። አሁን ላይ በጣም ነው የምወደው

ጥያቄ ምንድነው የሚለው የምትወዱት ምግብ ምንድነው? ነው የሚለው። እኔ የምወደው በጣም ምግብ ምንድነው በመጀመሪያ ማለት ነው እንቁላል ነው የምወደው በቃ። እንቁላል በጣም ነው የምወደው። እንቁላል አንዴ ሲጠበስ፣ ተጠብሶ በዘይት፣ በሽንኩት ምናምን ተጠብሶ ዝም ብለው ማለት ነው፣ ሌላ ጊዜ ደግሞ የሆነ በበርበሬ ተሰርቶ ደስ ይለኛል ማለት ነው። ሌላ ደግሞ በምንድነው? የሆነ ውሃ ብቻ ሳይመታ በውሃ ይጠቀጠቅና ከዛ ያ ቅርፊቱ ተቀልጦ ምናምን እሱን ነገር ደግሞ እወደዋለሁ ማለት ነው። በስልስ ምናምን ሲበላ፤ ወይ ደግሞ ለብቻው እንደውም፣ ለብቻውም ቢሆን፣ ለብቻውም በጣም ነው ደስ የሚለኝ። እንደውም ለብቻውን ነው የምወደው መብላት ማለት ነው። እና እኔ በጣም የምወደው ምግብ ማለት ነው እንቁላል፣ እንቁላል ነው። ከእንቁላል ባለፈ ደግሞ፣ ባለፈ ደግሞ ምንድነው የምወደው በጣም ማለት ነው፣ ሁሌ ስለማል ማይሰራ ነው እንጂ፣ ሁሌ ቢሰራልኝ ደስ የሚለኝ ነገር ዶሮ ወጥ ነው። ዶሮ ወጥ በኢትዮጵያ እንደ ዶሮ ዝም ብሎ አይጠበትም። የሆነ ተዋጥቶ ምናምን፣ አጥንቱ ይዋጣል አይደል? እሱ ተጠብሶ ምናምን ዝም ብሎ አይበላም ኢትዮጵያ ውስጥ። እንዴት ነው የሚሰራው? በበርበሬ፣ ሽንኩርት ምናምን ተደርጎ በስልስ ነው የሚሰራው ዶሮ ወጥ ማለት ነው። እና ለበአል አብዛኛው ጊዜ መቼ ነው የሚሰራው ዶሮ ወጥ ማለት ነው? በዓል ሲሆን ሁሌ ነው የሚሰራው፣ እና የሆነ የተከበረ እንግዳ ምናምን ሲመጣ ቤት ዶሮ ወጥ ይሰራል ማለት ነው። እንጂ ሁሌ አይሰራም ማለቴ ሁሌ የሚሰራው ምንድነው የሆነ፣ ቀይ ወጥ ምናምን ሊሰራ ይችላል ሁሌ፣ ዶሮ ወጥ ግን አብዛኛው ጊዜ ሁሌ ይሰራ ማለት ነው። ቤታችን ሁሌ ስለማይሰራ ነው። ማለቴ በወር አንዴ ነው ከተሰራ፤ እንጂ ይሁሌ በየቀኑ አይሰራም። እናቴም ጊዜ በጣም ስለሚፈጅባት መስራቱ ላይ ማለቴ አንድ አምስት ሰዓት፣ ስድስት ሰዓት ስለሚፈጅባት ደርወጥ ለመስራት ሁሌ አትሰራም ማለት ነው። እና ሁሌ ቢሰራልኝ ደስ የሚለኝ ምግብ ደግሞ ደሮ ወጥ ነው። ማለቴ በቃ በተለየ መንገድ ነው የሚሰራው ማለት ነው። ማለት የሆነ ሽንኩርት፣ መጀመሪያ ሽንኩርት ተከትፎ ምናምን፣ ከዛ ተቁላልቶ በቲማቲ ምናምን ገብቶበት፣ በርበሬ፣ ቅመማ ቅመም፣ ዘይትም ይደረግ ይደረግበታል፣ ቅቤም፣ የተነጠረ ቅቤ ምናምን ተደርጎበት፣ ዶሮ፤ ዶሮ ይሰራል ማለት ነው። እና እኔ በጣም ነው የምወደው። በዓል ሲሆን ሁሌ ስለሚሰራ ቤታችን በቃ ባል እንደውም ለበአል በጣም የሚያጓጓኝ ነገር ዶሮ ወጥ ስለሚሰራ ነው በዓል በጣም መጓጓለት ማለት ነው። እና ዶሮ ወጥ በጣም ነው የምወደው። ደግሞ እናቴ የምትሰራው ዶሮ ሰዎቹ፣ በቃ ማለቴ ቤታችን ደሮ ወጥ ምናምን የቀመሱት የእናቴ ደሮ ወጥ ከሁሉም በላይ በቃ እንደሚለኝ ነው የሚያወሩት። በቃ እናቴን ባለሙያ እንደሆነች ምናምን፣ የእናቴ ድሮ ወጥ የቀመሰ ሁሉ ሰው ባለሙያ እንደሆነች ነው የሚያወራው ማለት ነው። ሌሎች ምግቦችም እኮ አሪፍ አድርጋ ነው የምትሰራው ግን ወጥ ደግሞ ይለያል። በቃ በሚለይ ሁኔታ ነው የምትሰራው ማለት ነው። ማንም ሰው እኔ እንጃ አሁን አክስቶቼ ጋር ምናምን ሄጄ ዶሮ እበላለሁ። ግን እንደ እናቴ አይሆንም ማለት ነው አሁን የሆነ በቃ አንድ ሰው ባለሙያው ሆኖም የሆነ በጣም የምችለው አይነት ምግብ አለ አይደል? እና እናቴ ለእናቴ ዶሮ ወጥ እንደዛ ነው በቃ። ሁሉም፣ ሁሉም ነገር ትችላለች በጣም ነው አሪፍ አድርጋ የምትሰራው። ዶሮ ወጥ ሲሆን ደግሞ ከሁሉም በላይ ይለያል ማለት ነው። እና ዶሮ ወጥ ነው በጣም የምወደው ማለት ነው። ከዛ ዶሮ ወጥ ደግሞ የምወደው በቃ ሁሉም፣ ሁለት የምወደው ነገር ስለሚያጠቃልል ነው። ለምሳሌ ቅድም እንቁላል በጣም እወዳለሁ ብዬ አልነበር? ዶሮ ወጥ ሲሰራ ደግሞ እንቁላል ይገባበታል፣ አስራ ሁለት አጥንት አይደል ያለው ሲወጣ የዶሮ ዶሮ ማለት ስናዋጣት ዶሮ አስራ ሁለት አጥንት ነው ያላት። እና ስንከፋፍለው የዶሮ አጥንት አስራ ሁለት ነው የሚሆነው እና አስራ ሁለት እንቁላል ይገባበታል ማለት ነው። ከዛ ለአስራ ለአስራ ሁለት ሰው ነው ታስቦ እንደው የሚሰራው ዶሮ ወጥ ማለት ነው። ግን እንደ ፍላጎት በቃ ሶስት ሰውም ሊበላው ይችላል፤ ስድስት ሰውም፣ በቃ ማለቴ አንድ ሰውም ሊበላው ይችላል። እና አስራ ሁለት እንቁላል ነው ግን ታስቦ የሚደረገው ማለት ነው። እንደ አጥንቱ ብዛት ከዛ እኔ በቃ ሁለቱም የምወዳቸው በአንድ ላይ እያገኘሁ ነው ማለት ነው። ዶሮ፤ ዶሮ ወጥም እወዳለሁ እንቁላልም እወዳለሁ ማለት ነው። እንደውም ዶሮ ወጥ ሲሰራ እንቁላል ሳይገባበት አይሆንም። በቃ አስራ ሁለት እንቁላል ተጠቅጥቆ በውሃ፣ በውሃ ተቀቅሎ ያ ቅርፊቱ ተልጦ ምናምን፣ መጨረሻ ላይ ዶሮ ሊወድ አካባቢ ሲል፣ አንዳንዴም ወርዶም ይደረጋል። ሊወድ አካባቢ ሲል አስራ ሁለት እንቁላል ይገባበታል ማለት ነው። እና በጣም አሪፍ ነው። ለበአል ነው አብዛኛው ጊዜ እሱን የሚደረገው ለበአል ነው። እንደውም ዘፈን ሲዘፈን ምናምን የባህል፣ ባህላዊ ዘፈን ኢትዮጵያ ላይ ሲዘፈን የአውድ አመትን፣ የበአልን ዘፈን ሲዘፈን ሁሌ ዶሮ ወጥ ነው የሚታየው ማለት ነው። በትልቅ መሶብ ምናምን ተዘርግቶ፣ እንጀራ ተደርጎበት፣ ከዛ ዶሮ ማለት ዶሮ የተበላ ምናምን ነው ዘፈን የሚዞፍነው ራሱ ማለት ነው። እና እኔ በጣም የምወደው ምግብ ዶሮ ወጥና እንቁላል ነው በአንደኛነት ማለት ነው። እና እንጀራን በጣም ነው የምወደው። ለዛ መብያም ይሁን እንጀራም እወዳለሁ ማለት ነው።

ጥያቄ ምንድነው የሚለው የምሳ እረፍቶ ምን ያህል ጊዜ ነው ነው የሚለው? የኔ የምሳ እረፍቴ። ሁለት ሰዓት ነው የምሳ እረፍቴ ያለው ጊዜ ሁለት ሰዓት ነው ከስድስት ሰዓት ጀምሮ እስከ ስምንት ሰዓት ማለት ነው። በዚህ ሰዓት ምንድነው የማደርገው እኔ? ድሮ ምን አደርግ ነበር እንትን አንድ ሚትድ ማለቴ ያልተገደበ። ዳታ አልገዛም ነበርና ምንድነው የማደርገው የሆነ በኢንተርኔት ምናምን የምጠቀመው ነገር ሲኖር። ምንድነው የማደርገው ከስድስት ሰዓት እስከ ሰባት ሰዓት። ኢንተርኔት እጠቀም ነበር ማለት ነው። በዛ ሰዓት ባለው ሰዓት ውስጥ። የኢንተርኔት መግዣ ትንሽ ዋጋው ይቀንሳል አምስት ብር ነበር ለአንድ ጂቢ ማለት ነው። ከዛ ዋይፋይም ቤት አልነበረንም። ቤቴ ውስጥ ማለት ነው እና ያልተገደበ ዳታ ለመግዛትም ውድ ነው። ለምሳሌ የአንድ ቀን ለመግዛት ዘጠና አምስት ብር ምናምን ነው በእኛ በኢትዮጵያ የሚከፈለው ማለት ነው። እና ምንድነው የማደርገው የዛኔ ድሮ። ከስድስት ሰዓት ጀምሪ እስከ ሰባት ሰዓት። የሆነ በኢንተርኔት የሆነ የማየው ነገር ካለኝ ወይም ለመዝናናት ብፈልግ ወይ ደግሞ የሆነ የምሰራው ስራ ካለኝ በመስመር ላይ ምናምን ከስድስት ሰዓት እስከ ሰባት ሰዓት በአምስት ብር። አንድ ጂቢ እገዛና ከዛ እጠቀማለሁ ወይ ደግሞ ከዛ አንድ ጂቢ ከስድስት ሰዓት እስከ ሰባ ሰዓት ስገዛ ደግሞ ዘጠኝ ደቂቃ ደግሞ የድምጽ ይሰጥ ነበር ማለቴ የድምጹን እንደ ቦነስ ነገር ነው። የሚሰጠው ከዛ ወደፈለኩበት ሰዓት ከስድስት ሰዓት እስከ ሰባት ሰዓት በዘጠኝ ደቂቃ እጠቀም ነበር ያን ዝሱን የማደርገው የነበረው ድሮ ነበር ከሁለት አመት ከሶስት አመት በፊት ማለት ነው። አሁን ግን ምንድነው የማደርገው? ሁሌ ያልተገደበ ዳታ ነው የምገዛው። አሁን አሁንም ራሱ ዋይፋይ አልጠቀምም። ዋይፋይ አልጠቀምም እና ያልተገደበ ዳታ ነው ሁሌ የምገዛ ማለት ነው። እና አሁን ላይ ከስድስት ሰዓት እስከ ሰባት ሰዓት ኢንተርኔት ለመጠቀም ብዬ የአምስት ብር ምናምን አልገዛም። ምክንያቱም ብዙም ስለሚያስፈልገኝ ማለት ነው ድሮ አያስፈልገኝም ነበር። ኢንተርኔት ብዙም ስለማያስፈልገኝ ነበር። ያ የአምስት ብር አንድ ጂቢ ከስድስት እስከ ሰባት ይበቃኝ ነበር። አሁን ግን በጣም ነው የምጠቀምበት እና ምንድነው የማደርገው? አንድ ያልተገደበ የአንድ ሳምንት ወይ ደግሞ የአንድ ወይ ደግሞ የአንድ ቀን ነው የምገዛው ማለት ነው። እና በአሁኑ ሰዓት ላይ የምሳ እረፍቴን ማሳለፈው ከስድስት ከስምንት ባለው ሰዓት ማለት ነው። በመጀመሪያ ምሳዬን ነው የምበላው ከስድስት ጀምሮ እስከ ስድስት ተኩል ምናምን ምሳየን በልቺ እጨርሳለሁ ማለት ነው። አይ እንደውነቱ እንኳን ከስድስት ከስራ የምወጣበት ሰዓት ስለሆነ እስከ ስድስት ከሃያ ምናምን እጅ እየጠጠብኩ ነው ወደ ምሳ እየሄድኩ ነው ምናምን ማለት ነው። ከዛ እስከ ሰባት አካባቢ ነው ምሳዬን በልቼ የሚጨርሰው ማለት ነው። ከዛ ከሰባት እስከ ስምንት ምንድነው የማደርገው? በመጀመሪያ ወደ እናቴና ወደ አባቴ እደውላል ወደ ወላጆቼ ማለት ነው። ከዛ ከእነሱ ጋ ካወራው በኋላ ምንድነው የማደርገው? እንትን አደርጋለሁ አንዳንዴ ትንሽ እተኛለሁ አንድ ሃያ ደቂቃ ምናምን ማለት ነው። ስራ ከመግባቴ በፊት በተለይ ደግሞ ማታ አምሽቼ ከነበር ማታ ብዙ እንቅልፍ ካልወሰድኩ ለሃያ ደቂቃ የሚሆን ምናምን እስከ ስምንት ሰዓት አካባቢ አስር ጉዳይ ምናምን እስከሚሆን አካባቢ ትንሽ እረፍት እወስዳለሁ ማለት ነው። አንዳንዴ አንዳንዴ ደግሞ ምንድነው የማደርገው? ቪዲዮዎችን አያለሁ አጫጭር ቪዲዮዎችን እንደ ሪል ሪልሎችን ምናምን ራሴን ለማዝናናት ወደ ስራ ስለምገባ። ከሰአት በኋላ ምንድነው የማደርገው ትንሽ ራሴን አዝናናለሁ ማለት ነው። ምን አድርጌ በቃ ወይም ሬል አያለሁ ወይ ደግሞ አንድ ሬል በማየት ምናምን ማለት ነው አንዳንዴ ደግሞ ምንድነው የማደርገው? ደስ ይለኛል በቃ አልፎ የማደርገው ነገር ነው። ይሄ ምንድነው የማደርገው መጽሐፍ አንባለው ለሃያ ደቂቃ የሚሆን ወይም ለሰላሳ ለግማሽ ሰዓት ምናምን የሚሆን እስከ ስምንት ሰዓት እስከሚያክል አስር ጉዳይ ነው። ወደ ስራዬ መጓዝ የምጀምረው ቅርብ ስለሆነ ማለት ነው። እና እስከ አስር ጉዳይ ምናምን እስከሚያክል ድረስ የሆነ መጽሐፍ ውይ አነባለሁ ምናምን ነገር ማለት ነው። ግን ይሄ አልፎ አልፎ ነው የማደርገው። ሌላ ጊዜ ደግሞ ምንድነው የማደርገው? ከጓደኞቼ ጋር ወይም እያወራን ወይ ደግሞ የሆነ የሆነ ነገር ያደረግን ማለት እየተዝናናን ነገር ማለት ነው እናሳልፋለን ማለት ነው። እስከ ስምንት ሰዓት አስር ጉዳይ ምናምን እስከሚሆን እና አብዛኛው ጊዜ እንደዚህ በማድረግ ነው የማሳልፈው ማለት ነው። አንዳንዴ ደግሞ በቃ በጣም ከደበረኝ ደብሩኝ ከነበር የሆነ አዝኜ ምናምን ከነበር እንደዛ ሆኜ ከምገባ ብዬ ምንድነው የማደርገው? የእግር መንገድ ነው የማደርገው የእግር ጉዞ ሳደርግ የሆነ እኔ ከጭንቀቴ ቀለል ነው የሚለኝ በቃ አዝኜ ነበር ምናምን ራሱ ቀለል ስለሚለኝ ከሰባት ከአስር እስከ አስር ጉዳይ ምናምን እስከ ስምንት አስር ጉዳይ ለስምንት ምናምን እስከሚሆን ድረስ የእግር ጉዞ አደርጋለሁ ማለት ነው። ከዛ በቃ ሰላም ሆኜ ማለት እኔ ደስ ብሎኝ ምናምን ወደ ስራ እገባለሁ ማለት ነው። እና የኔ የምሳ እረፍት ጊዜ ሁለት ሰዓት ነው ማለት ነው። በመካከለኛ ሁለት ሰዓት

ጥያቄ ምንድነው ሚለው የስራ እድገት እየፈለክ ነው ወይ ነው የሚለው? በእርግጠኝነት አዎ። ማለቴ ሁሌ እኔ የስራ እድገት እንደፈለኩ ነው ማለት የሆነ ባለኝ ነገር ሁሌ አመሰግናለሁ ፈጣሪዬን አመሰግናለሁ። ግን የሆነ የምሰራው ስራና የስራ እድገቴ። የሚመጣጠን አይደለም ብዬ ስለማስብ ሁሌ በቃ ጠንክሬ ነው የምሰራው። ከዛ ደግሞ የሆነ የስራ እድገት እንዳገኝ ደግሞ እፈልጋለሁ። በቃ ሁሌ ማለት ነው በቃ የሆነ ለምሳሌ አምና የምፈልገው የነበረው የስራ እድገት እና አሁን የምፈልገው የስራ እድገት ይለያያል። አምና የምፈልገው የፈለኩበትን የስራ እድገት ደርሻለሁ። ያ አምና ማለት ነው በዛሬ አመት የስራ እድገት ተጨምሮልኛል። እና አሁንም በጣም እየለፋው ነው እና ቀጣይ አመት የስራ እድገት አገኛለሁ ብዬ አስባለሁ። አሁን አመት ላይ የስራ እድገት ስለተጨመረልኝ በአሁን አመት ሚጨመርልኝ ሌላ አይመስለኝም። ግን ቀጣይ አመት ላይ ሌላ የስራ እድገት የሚጨመርልኝ ይመስለኛል። ምክንያቱም ምንድነው በጣም ነው ምለፈው ማለቴ በቃ ከልቤ ነው ምሰራው ደግሞ ስራዬ እየወደድኩት ነው ምሰራው ማለት ነው በቃ ደስ እያለኝ ስለምሰራው። ውጤታማ ነው ምሆነው አብዛኛው ጊዜ ውጤታማ ነው ምሆነው በስራዬ ማለት ነው እና ለዛም የስራ እድገት እፈልጋለሁ ማለት ነው። እንደውም አለቃዬ አለቃዬ ምንድነው ምትለኝ? አንቺ የሆነ ለድርጅታችን እንደ የሆነ ዋና አምድ ነሽ እንደ አምድ ነሽ ነው ምትለኝ ማለት ነው። በቃ የሆነ አንዳንዴ የሆነ ሲያኮርፍ ምናምን ማለቴ የሆነ ደስ ያለኝ ነገር። ሲያደርጉ ማለቴ አንዳንዴ በቃ የሚደብረኝ ነገር አለ ማለቴ እኔ ደስ ያለልኝ ሳይሆን ማለት ትክክል ያልሆነ ነገር ሲደረግ ደስ አይለኝም። እና በቃ እንደውም እወጣለሁ ምናምን ብዬ ስራ መልቀቂያ ምናምን ስጽፍ። አለቃዬ በቃ እሺ በቃ እንዶም እንደፈለክሽው ይሁን ምናምን ነው የምትለኝ እና። የሆነ አንዳንዴ እንደፈለኩት ነገር ድርጅቱ ላይ ራሱ ማስደረግ እችላለሁ ማለት ነው። ምክንያቱም በቃ እኔ የፈለኩት ሳይሆን ግን በቃ እኔ የምፈልገው ነገር እኮ ያ ድርጅቱም ውጤታማ እንዲሆን እኔም ውጤታማ እንድሆን ነው የምፈልገው። ግን አንዳንዴ በቃ ሳያስቡት ሲቀሩ ምናምን አይ አይሆንም እንዲህማ አይሆንም እንደውም ለድርጅቱ ሚጎዳ ነገር ነው ብለው ያስቡና ከዛ እኔ ደግሞ እንደሚጠቅም ከተሰማኝ አይ በቃ እንደዛ ከሆነማ እኔ በቃ ከዚህ ስራ መልቀቅ አለብኝ። ምናምን ብዬ ስወስን ከወሰንኩኝ በኋላ ምናምን የስራ ማልቀቂያ ምናምን ስጽፍ። እንደውም እስኪ እንሞክሮው ምናምን እስኪን አንቺ ባልሽ መንገድ ቆይ እስኪ ሞክሮ ምናምን ብሎ ይሞክሩታል ማለት ነው። እና አብዛኛው ጊዜ ደግሞ በወሰንኩት ውሳኔ አፍሬ አላቅም። ማለቴም እንደዛ ብለው እኔ ባልኩት መንገድ ሲሰሩ የሆነ ስራ አብዛኛው ጊዜ ይይሳካላቸዋል ማለት ነው። እንደውም ሁሌ ማለት በሚያችል ደረጃ ይይሳካላቸዋል ማለት ነው። እና በኋላ በጣም ነው የሚያመሰግኑኝ የሆነ የደሞዝ ጭማሪ ምናምን ይደረግልኛል። አንዳአንዴት ደግሞ የስራ እድገት አገኛለሁ ማለት ነው። እንደውም አምናም የስራ እድገት አግኝቼ ነበር። ያሁን አመትም እንደዛው አግኝቻለሁ መስከረም ላይ የስራ እድገት ተጨምሮልኛል ማለት ነው። እና በቀጣይ አመትም ሚጨመርልኝ ይመስለኛል ምክንያቱም አሁን በዚህ አመት ላይ በጣም ብዙ ነገር እየሰራው ነው። ማለቴ የስራ እድገት ብቻ እንዲጨመርልኝ ብዬ ሳይሆን። ማህበረሰቡም በትክክል ማገልገል ስላለብኝ ማለቴ የምሰራው ስራም ደግሞ እኔ ሚያረካኝ ማለቴ ከልጅነቴ ጀምሮ ህልሜ የሆነ አይነት ስራ እሰራው ስለሆነ። ውጤታማ መሆን ስለምፈልግ ስለምወደው ስራዬም ስለምወደው ነው በጣም እየለፋሁ ያለሁት እንጂ። ዝም ብዬ የስራ እድገት እንዳገኝ ብቻ አይደለም። እንደዛ ቢሆን ኖሮማ ማለቴ አሁን እየሰራሁበት ያለሁት ድርጅት። ሚሰጠኝ አይነት ደሞዝ እና ሌላ ድርጅት ቁጠሩኝ ብዬ። ብቀጠር ሌላ ድርጅት ላይ የሚሰጡኝ ደሞዝ ይለያያል ሌላ ድርጅት ላይ ብገባ በእርግጠኝነት ከጥፍም በላይ ነው በወር ተከፋይ ምሆነው ማለት ነው። ግን እኔ ዝም ብዬ በገንዘብ ምናምን ገንዘብ ብዙ ስለማገኝበት የሆነ ስራ ገንዘብ ብዙ ስለማገኝበት። በጣም የስራ እድገት ላይ በጣም ከፍተኛ ደረጃ ላይ የምደርስበት ምናምን እኔ ብቻ ሚጠቅም ነገር እንዲሆን አልፈልግም። አንዳንዶቹ ድርጅቶች በቃ ገንዘብ ላይ ትኩረታቸውን በቃ ያ ድርጅት ውጤታማ እንዲሆን ብቻ ማለት ገንዘብ በገንዘብ ላይ በጣም ሀብታም እንዲሆኑ ምናምን የሚፈልጉ አይነት ድርጅቶች አሉ። ለእነሱ ጋር እነሱ ጋር መስራት አልፈልግም። እኔ መስራት የምፈልገው ያ ድርጅትም ውጤታማ እየሆነ ሌላ ማህበረሰብም በደንብ ማገልገል ሚችል ማለቴ ማህበረሰቡን ሚያረክ አይነት ስራ ሚሰራ ሀገራችንን ወደ ተሻለ ሁኔታ ሊያደርስ ሚችል ድርጅት መሆን አለበት ምሰራበት ማለት ነው። እና እኔ እየሰራሁበት ያለሁት ድርጅትም እንደዛ አይነት ድርጅት ነው ለዛም እኔ በግማሽ ሚያንስ ደሞዝ ቢከፈለኝም ራሱ እዚህ ድርጅት ነው ላይ ነው የምሰራው ማለት ነው። እና የእድገት የስራ

ጥያቄው ምንድነው የሚለው ከገረቤቶችህ ጋር ጥሩ ግንኙነት አለህ ወይ ነውየሚለው? አዎ እኔ ከጎረቤቶ ከጎረቤቶቼ ገር ጋርጥሩ ግንኙነት አለኝ ብዬ አስባለው ምክንያቱም እንዴት ነው አሁን ለምሳሌ የሆነ ነገር መተ የሆነ ነገር ሲኖርብን እንካሄዳለን በደንብ ነው የምንተዋወቀው ደግሞ ብዙ አመት አብረን ነው የተቀመጥነው። ማለቴ ለብዙ አመታት አብረን ነው የኖርነው እና ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ማለት ነው። ይሄ ግን እንዴት ነው የተፈጠረው መጀመሪያ ላይ ለምሳሌ ጎሮቤቶቼ እኔ እየኖርኩበት ቤት አንድ ሰባት አመት ስምንት አመት አርገናል እዛ ቤት ማለት ነው። እና ጎሮቤቶቼ መጀመሪያ ላይ ከአንዷ ጎሮቤቶች ከአንዷ ጎረቤቴ ጋ ተጣልተን ነበር በሆነ ነገር ማለት ነው እና ተጣልተን ምናምን ምንም በቃ ማለት ተጣልተን አንድ አመት ምናምን ቆይተን ነበር ግን መጠላታችን ምንም ጥቅም የለውም እንደውም ተጎዳዳን ማለት መጎዳዳት ነው ያስከተለብን እንዴት ነው ለምሳሌ እኔ የሆነ በዓል ምናምን ሲኖር የሆነ ጥሩም ነገር መጥፎም ነገር ሲሆን ጎረቤቴ አትመጣም የሷም እንደዛውም ጥሩ ነገር ሲያጋጥማት መቶጥፎ ነገር ሲያጋጥማት ምናምን እኔም አልሄድም ነበር። እና ስናየው ማለት በጣም ነው የሚደብረው ማለት አንድ እንደውም አንድ ጊዜ የሆነ መጥፎ ነገር አጋጥሟት መሄድ ፈልጌ ነበር ማለቴ ላጽናናት ምናምን ፈልጌ ነበር ግን ተጣልተን ሄድ ለመጀመሪያ ላይ ከዛ ሳላጽናናት ቀረው ማለት ነው እየፈለኩኝ በቃ ሳልሄድ ቀረው ግን የዛኔ በጣም ነበር የተሰማኝ ብሄድ ደስ ይለኝ ነበር። ከዛ እኔ የሆነ ጊዜ ላይ የሆነ ማለት የስራ እድገት ተጨምሮልኝ ነበር እና የሆነ ቤታችን ባል ምናምን ተደርጎ ነበር እንደ ዝግጅት ነገር ማለት ነው እና ጎረቤቴ በራሷ መጣችና በዛ ነው የታረቅነው ከዛ ስንታረቅ በጣም ነበር በጣም ነበር የተስማማነው ማለት ነው። መጀመሪያ እንዳልተጣላን በቃ ፍቅራችን እንደውም በቃ ሰውን የሚያስቀና ምናምን ሆነ በጣም ነበር የተግባባነው ማለት ነው። እና ከዛ በኋላ ያ ያቺ ጎሮቤት እያወቅኳት በሄድኩት ቁጥር ለምንድነው የተጣላሁት ቆይ ምናምን ማለት ጀመርኩ ለራሴ እንደዛ ብዬ መጠየቅ ጀመርኩ ማለት ነው ምክንያቱም በጣም ጥሩ ሰው ናት በጣም ጥሩ ሰው ናት እንደውም አለም ላይ እንደሷ አይነት ሰው አለ ብዬ መገመትም እስከሚያቅተኝ ድረስ በጣም የዋህ በጣም ጥሩ የሆነ ለሰው በጎ ነገር የምታስብ አይነት ሰው ሆና አግኘኋት ማለት ነው እና ከዛ ቦኋላ ከሌሎቹም ጋር ከሌሎቹ ጎሮቤቶቼ አልቀራረብም ነበር ጥል አይደለሁም በ ጠላቶች አይደለንም ማለቴ ሰላም እንባባላለን ስንገናኝ እንዴት ነት እንዴት ኖት ምናምን ተባብለን እንጠያየቃለን ግን ያን ያህል ማለት ጥሩ የሆነ ግንኙነት ምናምን አልነበረም ማለቴ ቤታችን አይመጡም እኔ ቤታችሁ አልሄድም ነገ በቃ ዝም ብለን ሰላም ተባብለን ነው የምናልፈው መንገድ ላይ ስንገናኝ ከዛ ቦኋላ ግን ያቺ አንዷ ጎሮቤቴ በደንብ እያወቅኳት ከዬትኩኝ ቦኋላ እና ጥሩ ሰው እንደሆነች በጣም ካወቅኩ ቦኋላ ከሌሎችም ጎረቤቶቼ መቀራረብ ምናምን ጀመርኩ ማለት ነው አሁን በቃ ኮ ከቤታችን ጎን ያሉት ጎረቤቶቼ ከቤታችን ፊት ለፊት ከቤታችን ከጀርባ ምናምን ያሉት ጎረቤቶቼ ሁላችንም በጣም ነው የምንቀራረበው በጣም ማለት ነው። እና የሆነ እድር ምናምን የሚባልም አለ በአካባቢያችን እድር የሚባል አይነት ሰዎች የሚሰባሰቡበት ጓደኛሞች የሚሆኑበት የሆነ ነገር ጥሩም መጥፎም ነገር ሲያጋጥማቸው የሚካሄዱበት አይነት እንትን ነው የባህላዊ የሰዎችን የሚቀራረቡበት አይነት ነገር ነው ያ እድር የሚባለው ማለት ነው። እና እዛ እድር ጎሮቤቶች ሁላችንም ጎሮቤት የሆንን እዛ እድር ላይ ገባን ማለት ነው እና ያ አደሩ ደግሞ እንዴት ነው ገንዘብ ትንሽ ትንሽ እናዋጣና የሆነ እቃ ምናምን ይገዛል ከዛ በዓል ማለት የሆነ ዝግጅት ሲኖርብን ምናምን እንወስደዋለን ወይ ደግሞ ሀዘን ሲያጋጥም ሰርግ የሆነ ነገር በቃ በዓል ሲኖር በጥሩም በመጥፎም ነገር ሲኖርብን ያ እቃ ወስደን እንጠቀምበታለን ማለት ነው እና ከጎረቤቶቼ ጋር በጣም ጥሩ ግንኙነት አለኝ ማለት ነው። ደግሞ እቁብም የሚባል ነገር አለ ገንዘብ እየተጠራቀመ ምናምን ገንዘብ እንደመጣረቀሚያ አይነት እንደ ባንክ አይነት ነው ባህላዊ ባህላዊ ሆኖ እንደ ባንክ ነገር ነው። እና እሱንም ነገር ከጎረቤቶቼ ጋር ጀመርን ከዛ መጥፎም ሲሆን ጥሩም ሲሆን በቃ እንካሄዳለን ቤታችን ይመጣሉ እኔም ቤታቸው እሄዳለው ምናምን ማለት ነው። በጣም ነው ደስ የሚለው እና ከገርቤቶቼ ጋር በጣም ጥሩ ግንኙነት አለኝ ብዬ አስባለው በቃ ሲከፋኝ ምናምን ከአይኔ ነው እንደውም ሚያቁት ደስ ሲለኝ ሲከፋኝ ከአይኔ ነው የሚያውቁኝ ማለት ነው። እና ይመጣሉ ቤታችን እኔ ደግሞ ቤታቸው የሆነ ዝግጅት ሲኖር ሲያዝኑ ደስ ሲላቸው ምናምን ወደ ቤታቸውም አሄዳለው። እና በጣም አሪፍ የሚባል ግንኙነት አለኝ ማለት ነው። እና ደስ ይላል ከጎርቤት ጋር ጥሩ ግንኙነት መኖሩ ደስ ይላል።

ጥያቄው ምንድነው የሚለው ፎቶዎችን የት ታስቀምጣለህ? ነው የሚለው እኔ ፎቶዎቼን የማስቀምጠው ፎቶዎች ማስቀመጫ አለ አልበም ነው የሚባለው በእንግሊዘኛ አልበም ነው የሚባለው በአማርኛ ስም የለውም በትግርኛም ስም የለውም በኦሮሞያም ስም የለውም መሰለኝ አልበም ነው የሚባለው በሁሉም ማለት ማለቴ የተውሶ ቃል ነው። አልበም ማለት ነው እና ፎቶዎቼን አልበም ውስጥ ነው የማስቀምጠው ማለት ነው እና እኔ እኔ ግን ችግር አለኝ ማለት ችግር አለኝ ማለት ያስችላል እንዴት ነው ፎቶዎቼን በትክክል አላስቀምጥም። የኔ ፎቶዎች በቃ ፎቶ እነሳና ፎቶ ቤት ሄጄ ፎቶ የሚያነሳ ሰው ምናምን ያነሳኝና በካሜራ ማለት ነው ከዛ ታጥቦ ምናምን ይመጣል ፎቶ ከዛ በቃ ዝም ብዬ ጠረቤዛዬ ላይ አስቀምጠውና በቃ ረስቼ ምናምን ወደ ሌላ ስራዬ እሰራለሁ ማለት ነው እና አብዛኛው ጊዜ ፎቶዎቼ ይጠፋ ይጠፉቡኛል ማለት ነው እንደውም ያሉት ፎቶዎቼ ራሱ እናቴ ካገኘች አሁን ለምሳሌ ፎቶ ተነስቼ እዛ ጠረጴዛ ላይ ካስቀመጥኩት ምናልባት እናቴ ካገኘችው አልበም ውስጥ ታስቀምጠዋለች ማለት ነው። እኔ ማስቀመጥ ላይ ችግር አለብኝ በቃ በደንብ የሆነ ነገር በደንብ ማስቀመጥ ላይ ችግር አለብኝ ብዬ አስባለሁ እረሳዋለሁ ወይ ደግሞ ወደ ሌላ ስራ ስለ ወደ ሌላ ስራ ምናምን ስለሚገባ ቶሎ በቃ የመርሳት ነገር ያጋጥመኛል እና ደግሞ ግድ የለሽ ነገር እሆናለሁ ማለት ነው። እና ፎቶዎቼን ግን አንዳንዴ ራሱ ግን በራሴ አስቀምጠዋለሁ ፎቶዎቼን በራሴ አልበም ውስጥ እከታቸዋለሁ ማለት ነው። አንዳንዶቹ ፎቶዎቼ ደግሞ በተለይ ከእናቴ ጋር የተነሳሁት ፎቶ ከአባቴ ጋር ምናምን የተነሳኋቸው ፎቶዎች ምንድነው የማደርጋቸው ትልቅ ትልቅ ፍሬም ላይ ፍሬም ላይ ያ ፎቶ አሳድገውና ማለት በትንሽ አይደል ፎቶ የሚወጣው ከዛ በትልቅ እንዲሆን አደርገዋለሁ ማለት ነው ከዛ ፍሬም ላይ ምናምን አድርጌ እሰቅለዋለሁ ማለት ነው እላይ እላይ ቤታችን ይሰቀላል ማለት ነው ከወላጆቼ፣ ከእናቴ፣ ከአባቴ፣ ከእህት፣ ከወንድሞቼ ጋር የተነሳሁት ፎቶ ማለት ነው። ሌላ ምንድነው የማደርገው ፎቶዎችን የማስቀምጠው እንትን አለ የሆነ በጣዉላ የተሰራ አለ በጣውላ የተሰራ አለ ደስ የሚል ነገር ነው ከዛ ደስ የሚል በቃ እውነት ቤትን ያሳምራል እንደውም ብዬ አስባለሁ ከዛ መደርደር አለው እሱን ነገር ማለት ነው ከዛ አበባ ይቀመጥበታል፣ ከፈለክም ደግሞ ፎቶዎች ምናምን ማስቀመጥ ይቻላል ማለት ነው እና ቤታችን እንደውም እንደዛ አይነት ነገር አለ ፎቶዎችን አበባ ምናምን የምናስቀምጥበት ማለት ነው እና ብዙ ፎቶዎችን በመደራደሪያው ላይ እናስቀምጠዋለን ማለት ነው። ብዙ ፎቶዎች ምናምን ፍሬም ላይ ተደርጎ ነው ግን የሚቀመጠው ዝም ብሎ ያ በወረቀት አይደለም ያለው ፎቶ በዛ ዝም ብሎ አይቀመጥም በፍሬም ላይ ተደርጎ እዛ መደርደሪያው ላይ ይደረደራል ማለት ነው። ደግሞ አበባ ምናምን ስለሚደረግበት አንደኛ ለቤቱ ውበት ነው፣ ሁለተኛ ደግሞ ፎቶዎችን ማለቴ ለምሳሌ የሆነ እንግዳ ምናምን ቢመጣ ፎቶዎችን ለማየት የሆነ ቤቱን ሲቃኝ ምናምን ቤቱን ሲያይ ማን ማለት የማን ማን ማን ማማ አይነት ቤተሰቦች እንዳሉ ምናምን ሳይጠይቅ እንደውም ማወቅ ይችላል ብዬ አስባለሁ። እና ፎቶዎችን በዛ መልኩ ነው የማስቀምጠው ማለት ነው ደግሞ ፎቶዎችን ማስቀመጥ ደግሞ ፎቶዎችን ማስቀመጥ ማለት ነው ምን ጥቅም አለው ማስታወሻ ነው በቀጣይ ማለት የሆነ አሁን የልጅነታችን ፎቶ ምናምን ስናይ በጣም ነው ደስ የሚለኝ እኔ ሌላው አላውቅም ግን እኔ የልጅነቴን ፎቶ ሳይ ደስ ነው የሚለኝ ሌላውም እንደዛው ይሰማዋል ብዬ አስባለሁ። አብዛኞቻችን ሰዎች ተመሳሳይ ስሜት አለን ተመሳሳይ ህሊና አለን ብዬ ነው የማምነው እና የልጅነቴ ፎቶ ምናምን ሳይ በጣም ነው ዲስ የሚለኝ እናቴ ናት ያስቀመጠችው የልጅነት ፎቶዬ አልበም ላይ አንዳንዴም ቤት ላይ ተሰቅሎ እዛ መደርደሪያው ተቀምጦ ምናምን አያለሁና በቃ ደስ ይለኛል ማለት ነው፣ የልጅነት ፎቶዎቼ ምናምን ሳይ አስራ ሁለተኛ ክፍል ራሱ ስንመረቅ ላይ የተነሳ ነው ከጓደኞቼ ጋር ምናምን የተነሳ ነው ፎቶ አለ ቤት ተቀምጦ ማለት ነው እዛ አልበም ላይ ተሰቅሎም አንድም የተሰቅሎ ያለ ፎቶ አለ መደራደሪያ ላይም የተቀመጠ አለና ሳየው አንዳንዴ ዝም ብዬ ቁጭ ብዬ ሌላ ነገር እየሰራሁ ራሱ የሆነ ጥናት ላይ እያጠና ምናምን ራሱ ዞር ብዬ ምናምን ሳየው በጣም ነው ደስ የሚለኝ ያ ጊዜ በደንብ ነው የሚስታወሰኝ እዛ ቦታ ላይ እንደሆንኩ ያህል ነው የሚሰማኝ አንዳንዴ ማለት ነው። እና ፎቶዎችን በትክክል ማስቀመጥ የድሮ ነገር እንድታስታውስ፣ አሪፍ ስሜትም ይሰማል አንዳንዴ ፎቶ ማየት እኮ ደስ የሚል ስሜት እንዲሰማ ያደርጋል ማለት ነው እና ፎቶዎችን በደንብ ማስቀመጥ አለብን ብዬ አስባለሁ፣ እና የኔ ፎቶዎችን የሚቀመጡበት ቦታ አልበም በሚባለው አልበም በሚባል ቦታ ነው የሚቀመጡት አንዳንዴ ደግሞ ቤት ላይ ግድግዳ ላይ ይሰቀላል።

ጥያቄው ምንድነው የሚለው በብዙ ህዝብ መካከል መሆን ታመቻችህ ነው የሚለው? በብዙ ህዝብ መሃል መሆን እኔ ብዙ ጊዜ አይመቸኝም ማለቴ ምንድነው በብዙ ህዝብ መሃል ሲሆን ይጨንቀኛል አልለመድሁም ከልጅነቴ ጀምሮ ስላልመድሁት መሰለኝ። ትንሽ ደስ አይለኝም ብቻዬን ስሆን ነው የምወደው ማለት ነው። እንደውም እኔ የዩኒቨርሲቲ ተማሪ ነኝ ሌላ ስራውንም በተጨማሪ ደግሞ ብዙ ስራዎች ነው የምሰራው። እና ዶርም ዶርም ነው የምናድረው ማለት ነው። ግቢ ውስጥ ነው የምናድረው ዶርም ነው የምናድረው አራት ነው አብረን የምንተኛው ማለት ነው አንድ ዶርም ውስጥ አራት ሰዎች ነው አብረን የምናድረው። እና እንዴት ነው? በቃ ሲኖሩ እውነት ደስ አይለኝም የምር ቁጭ ዶርም ዶርም እኔ ቁጭ አልልም። ምንድነው የማደርገው በብዙ ሰዎች መሃል መሆን ስለማይመቸኝ። ምንድነው የማደርገው ዶርም ውስጥ አራት ነን እና። የሆነ ዶርም ቁጭ አልልም እኔ ማለት ነው አብዛኛው ጊዜ ወይም ክላስ ክላስ ነው የምሆነው። ወይ ደግሞ ከክላስ ስንወጣ ደግሞ ወደ ዶርሞ አብዛኛው ጊዜ አልመለስም ልብሴን ለመቀየር ስፈልግ ወይ ደግሞ የሆነ እቃ ማምጣት ማስቀመጥ ወይ ደግሞ መያዝ ካለብኝም መያዝ ካልሆነ በስተቀር። አብዛኛው ጊዜ ዶርሚ ቁጭ አልልም ምንድነው የማደርገው ላብረሪ ነው የምሆነው ማለት ነው። ላብረሪ ላብረሪ ደግሞ ቴንሽን ቦክስ ማለቴ የሆነ ትኩረት የምናደርግበት አይነት የሆነ ሳጥን ነገር አለ። መለያያ ማለት ነው እዛ ውስጥ ገብቼ ነው እንደውም የማጠናው ላይብረሪ ራሱ ብዙ ሰው ስለሚሆን። ብዙም አይመቸኝም ግን ከዶርሚ ልክ እዛ ይመቸኛል። እንዴት ነው ለምንድነው እዛ ጋር የሚመቸኝ? ቢያንስ ሰዎች አይጮሁም አይጫጫሁም አያወሩም ምናምን ማለት ነው ዶርም ከሆንኩኝ ግን ይጫጫሃሉ ያወራሉ እኔ ደግሞ በቃ ዝም ብዬ ከብዙ ሰዎች መሃል ሆኜ ማውራት ብዙም ስለማልወድ። ላይብረሪ ሄጄ ዝም ብዬ አርፌ አጠናለሁ ማለት ነው። አንዳንዴ ራሱ ላይብረሪ ሲደብረኝ ራሱ ሌላ ቦታ አለ ብዙ ብዙ ጊዜ ሰዎች አያልፉበትም። ሰዎች ብዙ ብዙ ጊዜ በዛ ቦታ አያልፉም። እና በተፈጥሮ የተከበበ ነው ያ ቦታ ማለት ነው እንዴት ነው? ትላልቅ ዛፎች አሉበት። ደግሞ ዝምተኛ ነው የአዋፍ ድምጽ ምናምን ነው የሚሰማበት። ደስ ይላል በጣም አትን ሳር ምናምንም ራሱ አለበት። እና እንደ ዱር አይነት ነው። እና አንዳንዴ ወደዛ ሄጄ ቁጭ የምልበት ሰዓትም አለ። እና በብዙ ህዝብ መካከል መሆን አይመቸኝም ማለት ነው። ጓደኞቼ ራሱ ጓደኞች አሉኝ። ምንድን ነው ጓደኞቼ አንቺ በጣም ነው የምታበዥው እንዴ እንደዚህ አሁን እኮ በብዙ መሃል በብዙ ህዝብ መሃል መሆን የማይወድ ሰው እኮ አለ። ያንቺ ግን ተለየብን ምንድነው? እንዲህ ይሄን ያህል ራስሽን እንደዛ አታድርጊ። አታድርጊ ይሄን ይሄ ማለት እኮ በብዙ በብዙ ህዝብ መሃለም አለመመቸት ሳይሆን እንዴት ነው ራስሽን እንደማግለል ነው የሚቆጠረው ምናምን ይሉኛል ማለት ነው። እና እኔ በቃ ለምዶብኝ ብቻየን መሆን ነው የምወደው ማለት ነው በብዙ ህዝብ መካከል መሆን አለማቻችም ለራሴ ማለት ነው። በቃ ደስም አይለኝም። በቃ አብዛኛው ጊዜ ስራዬ ላይ ነው ትኩረቴ እኔ ማለት ነው። ጫጫታ ምናምን ሲሆን አይመቸኝም። እንደውም ኮንሰርት የሆነ ፓርቲ ምናምን የሆነ ዝግጅት ልደት ራሱ ሲኖር ከጓደኞቼ ጋር ምናምን ራሱን መሄድ ይደብረኛል ማለት ነው በቃ አንዳንዴ እያስገደዱ ነው የሚወስዱኝ ማለት ነው። እንደውም ምግብ ለመግዛት ራሱ አሁን ምግብ አብዛኛው ጊዜ ምግብ ገዝቼ ነው የምበላው ማለቴ የዩኒቨርሲቲው የግቢው ምግብ ብዙ ስለማይመቸኝ። ሬስቶራንት ውስጥ ገብቼ ምናምን ነው የምገዛ ማለት ነው እና ሬስቶራንት ውስጥ ብዙ ሰው ነው የሚሆነው ብዙ ተማሪ ነው ያለው ምናምን ማለት ነው። እና ውስጥ ገብቼ ምግብ አዝዤ ለመብላት በጣም ነው የሚቸገረኝ በቃ አንዳንዴ። ባልበላ እንደውም ይሻለኛል ምናምን የምልበት ሰዓት አለ። በጣም በጣም ከመደብ በጣም ደስ ከማይለኝ ከተነሳ ብዙ ህዝብ ሲኖር በጣም ደስ ስለማይለኝ። አንዳንዴ መሳይ ሳልበላ ምናምን የምውልበት ሰው ጊዜ አለ። አንዳንዴ ደግሞ ሰዎች ብዙ ሰዎች አይኖሩበትም ያልኩትን ሰዓት ላይ እሄዳለሁ ማለት ነው። አንዳንዴም አሁን ከስድስት ከስምንት ሰዓት ሲሆን ሬስቶራንት ላይ ብዙ ሰው ነው የሚሆነው። እና ስንት ሰዓት ነው የሚሄደው ዘጠኝ ሰዓት እሄዳለሁ ማለት ነው ዘጠኝ ሰዓት ብዙ ሰው ስለማይኖር። ሄጄ ምግቤን ገዝቼ ምናምን እመጣለሁ በልቼ ምናምን እመጣለሁ ማለት ነው እና በብዙ ህዝብ መካከል መሆን ደስ አይለኝም አይመቸኝም ማለት ነው። ደግሞ እኔ ከራሴ ጋር ብዙ ጊዜ ማውራት ስለምፈልግ መሰለኝ አሁን የሆነ ጥፋት ሳጠፋ ወይ ደግሞ የሆነ ጥሩ ነገር ከሰራሁ እቅድ ለማቀድ ምናምን ብቻዬን ስሆን የተሻለ ነገር ነው የምሰራው። በብዙ ሰዎች መሃል ስሆን ግን በቃ አንዳንዴ ውሳኔ ትክክለኛ ውሳኔ ለመወሰን ራሱ ያቅተኛል ማለት ነው። በቃ እኔ በቃ አልወድም። በቃ የሆነ ብዙ ሰው ሲሆን ምናምን ጭንቅ ነው የሚለኝ የሆነ አልወድም ማለት ነው። አንዳንዴ ግን በሽታም ነው እንደዚሁም መሆን በሽታም ነው እውነት። መተው እፈልጋለሁ ይሄን ባህሪዬ ወይ ጠባዬን መተው እፈልጋለሁ ግን ብዙ ጊዜ ሞክሬ እምቢ ብሎኛል። እና በብዙ ህዝብ መካከል መሆን ራሴን አለማቻችም ማለት ነው ደስ አይለኝም

ጥያቄ ምንድነው የሚለው የምትመኘው የእረፍት ጊዜ ምንድነው ነው የሚለው? እና እኔ በጣም የምመኘው የእረፍት ጊዜ ክረምት ላይ ነው። ክረምት አሁን ስራ ባይኖረኝ በቃ እንዴት ደስ እንደሚለኝ ሁለት ወር ሙሉ በቃ ምንም ስራ መስራት የለብሽም። ገንዘብ ግን ይሰጥሻል እንደፈለግሽ ምናምን ብባል በጣም ነው ምኞቴ ማለት ነው። የክረምት ጊዜ በጣም ነው የምወደው ማለቴ የክረምት ጊዜ ደግሞ ማሳለፍ የምፈልገው እንዴት ነው? ቁጭ ብዬ ተኚቼ ምናምን ሳይሆን። የተለያዩ የበጎ አድራጎት ስራ እየሰራው የተለያዩ ቤት ላይ ደግሞ የተለያዩ የቤት ስራዎች አሉ አይደል እንደ ወጥ መስራት ቤት ማጽዳት ምናምን የመሳሰሉት ማለት ነው። ቤት ማጽዳት እንኳን አልወድም ግን ወጥ መስራት ወጥ መስራት ስለምወድ። ቤት ውስጥ ወጥ በመስራት ማለቴ እናቴን በማገዝ የቤት ስራ እናቴን በማገዝ። የተለያዩ ፊልሞችን በማየት። እና ጉብኝት ማድረግ ጉብኝት የመንገድ ጉዞም ሊሆን ይችላል በመኪና ምናምንም ሊሆን ይችላል እና ወይም በፕሌንም ሊሆን ይችላል እግዚአብሔር ካፈቀደው። ገንዘብ የለኝም ለዛ ብዬ ስላሰብኩ ነው እንጂ ገንዘብ ቢኖረኝ ያ ፕሌንም ጉዞ ሊሆን ይችላል ማለት ነው። እና እንደዛ እያረኩኝ ባለው ሁለት ወራቶች የክረምት ጊዜ ጊዜያቶችን ሁለት ወራቶች በቃ የፈለኩትን ነገር እያኩ ከስራ ውጪ ማለት ነው። አሁን የምሰራው አይነት ቋሚ ስራ አለ አይደል? ከስራ ውጪ ያ ስራ ተይው እና ደሞዝሽ ግን ይከፈልሻል ገንዘብ ይሰጥሻል ምናምን ቢሉኝ እና ይሄን ደግሞ እንደ እረፍት የፈለግሺው ነገር አድርጊበት ቢሉኝ ኖሮ በቃ የማደርገው ያንን ነው። በቃ መጀመሪያ የምፈልገው የቦጎ አድራጎት ስራ መስራት ነው ማለት ነው። እኔ በገንዘቤም ይሁን በጉልቦቴም በሀሳቤም በቃ በቻልኩት መጠን የበጎ አድራጎት ስራ መስራት በጣም ነው ደስ የሚለኝ። አብዛኛው ጊዜ ግን ለዛ ብዙ ትኩረት እንዳልሰጥ የሚያደርገኝ። ስራዬ ነው ማለት ነው ብዙም እረፍት ስለሌለኝ ስራ ላይ ብዙ እረፍት ስለሌለኝ ነው። ያንን ነገር ማላደርገው ማለት ነው። ጊዜ ቢኖረኝ ኖሮ በጣም በደንብ መስራት እንደምችልበት መስራት እንደምችል አእምሮዬ ይነግረኛል ማለት ነው። እና በቃ ያንን ማድረግ ነው የምፈልገው። ሌላ ማድረግ የምፈልገው ደግሞ ብዙ መጽሐፍቶች ማንበብ የምፈልጋቸው ብዙ መጽሐፍቶች አሉ። እና በቃ በህይወቴ ውስጥ በቃ ሳላነባቸው መሞት የማልፈልጋቸው አይነት መጽሐፍቶች አሉና እነሱም በክረምት ክረምት ላይ በእረፍት ጊዜ ክረምት አደል የምፈልገው የእረፍት ጊዜዬ እንዲሆን። እና በክረምት ላይ እነዛ መጽሐፍቶችን ማንበብ ብችል በቃ ምኞቴ ነው ማለት ነው። እና ሌላ የምመኘው የእረፍት ጊዜ በቃ ክረምት ላይ ነው ሌላ አልመኘም ሌላ ጊዜ ማለት ነው ደግሞም ሌላም አለ አዎ የበአልም የበአል ጊዜም በቃ እረፍት ቢሆን ምንም አይነት ስራ ባልጠራ። ማለት የተጨነኩኝ ወይኔ ስራ እኮ አለኝ ወይኔ ያላለቀ ፕሮጀክት እኮ አለኝ። ጥናት እኮ አለኝ ምናምን እያልኩኝ በዓልን ማሳለፍ አልፈልግም እና የበአል ጊዜያት ሲሆን ደግሞ የእረፍት ጊዜ ቢሆን ምኞቴ ነው ማለት ነው። አብዛኛው ጊዜ እንደውም ምንድነው የሚያጋጥመኝ? የበአል ወቅት ሲሆን በዓል ምናምን ሲሆን ማለት ነው። በቃ ብዙ ስራ ይደራረብብኛል ይደራበረብብኛል ማለት ነው እና አብዛኛው ጊዜ ደግሞ የበአል ጊዜ ሲሆን። እረፍት ነው የሚወጡት አብዛኞቹ ሰራተኞች ማለት ነው። እና አብዛኞቹ ስራ የነሱም ስራ ጨምሬ የምሰራበት ጊዜ አለ በቃ። የበአል ጊዜ ሲሆን እረፍቴ እንዲሆን ምኞቴን ነው ግን። ሌሎቹ ሰራተኞች እረፍት አብዛኞቹ ስለሚወጡ የነሱን ስራ እኔ ደርቤ ስራዋለሁ ማለት ነው። እና በዓል ራሱ በቃ ደስ ብሎኝ ምናምን በሙሉ ልቤ አላከብርም ማለት ነው። በቃ ስራ እየተጨናነቅኩኝ ነው ወይም በቃ በሙሉ ልባችን የምናከብረው አይነት አለ አይደል ደስ ብሎ ምንም ነገር የለንም። በቃ ምንም በቃ አሁን አረፍ በይ እስኪ ምናምን ብዬ የማሳልፈው እንደውም ባት አብዛኛው ጊዜ የለም ማለት ይቻላል። በቃ ይሄ ነገር በዓል በቃ እንደ ልቤ አሳለፍኩት ብዬ የማስበው። በቃ ድሮ በልጅነቴ ለሰባት አመት ምናምን በፊት ነው በዓል ምንም ሳይል የለኝም ምናምን ብዬ የማሳልፍም ማለት ነው። የዛኔ ራሱ ከበዓል በኋላ ምናምን ፈትናነን እና በቃ በዓል ላይ እያጠናው ነው ማለት ነው። በቃ ባል ሌሎች ወንድም እና እህቶች እየተዝናኑ ወላጆች የተዝናኑ ምናምን እኔ ጥናት ላይ ነኝ ክፍሌ ዘግቼ ጥናት ላይ ነኝ ማለት ነው። በቃ በልቼ ምናምን አንዴ ትንሽ ጊዜ ከወላጆቼ ጋር አሳልፌ ከእህትና ወንድሞቼ ጋር አሳልፌ ወደ ጥናት ነው የምሄደው ማለት ነው። እና የምመኘው የእረፍት ጊዜ እንድሆን ማለት ነው በቃ በህይወቴ ውስጥ በጣም የምመኘው አንደኛ ክረምት ላይ ነው ክረምት ላይ ምንም ስራ ባልሰራ ደስ ይለኛል ማለቴ። ቅድም ካልኩት ውጪ ማለት ነው እንደ በጎ አድራጎት መጽሐፍ ማንበብ የፈለኩትን ነገር ከማድረግ ውጪ ሌላ ቋሚ የሆነ ስራዬን መስራት አልፈልግም ክረምት ላይ ማለት ነው። ሌላ ደግሞ የምመኘው በጣም የምመኘው የእረፍት ጊዜ ምንድነው? የበአል ጊዜ የበአል ጊዜ አሁን ደስ ይለኛል በቃ እረፍት ላይ ብሆን በጣም ነው ደስ የሚለኝ ሌላ ስራ የለኝም ጥናት የለኝም ምናምን ብዬ እረፍቴን ባከብረው ደስ ይለኛል ማለት ነው።

ጥያቄ ምንድነው የሚለው የቀረ ምግብ ትበላለህ ወይ ነው የሚለው? የቀረ ምግብ ስንል አሁን ለምሳሌ ምንድነው? በልተን ምናምን ጠግበን ከዛ ትንሽ የቀረ አለ አይደል እሱን ነገር በኋላ ምናምን መብላት ነው። እና አዎ እኔ የቀረ ምግብ እበላለሁ ግን የራሴ የራሴ ከሆነ ነው የምበላው እንጂ የሌላ ሰው ከሆነ አልበላም። የሌላ ሰው ጭራሽ ነው አልነካም። እንደውም ጭራሽ አብዛኛው ጊዜ ብቻዬን ነው መብላት የምፈልገው ማለቴ ከብዙ ሰዎች ጋር ተሰብስበው ምናምን ምግብ መብላት አልፈልግም። ከጓደኞቼ ውጪ ከሆኑ ሰዎች ጋር ማለት ነው እንዴት ነው? በቃ እጠራጠራለሁ። እጃቸው ታጥበዋል ወይ? ምናምን ብዬ ስለምሰጋ ደግሞ በእጃችን ኢትዮጵያውያን አብዛኛው ጊዜ የምንበላው በእጃችን ነው እና እነሱ ምናልባት እጃቸውን ካልታጠቡ እና አብሪያቸው ከበላሁ ምናልባን ምናልባት ምግቡ ቢበከልስ ምናምን ብዬ ስለማስብ ከብዙ ሰዎች ጋር አልበላም አልበላም ማለት ነው። ከማላውቃቸው ሰዎች ጋር ምናምን ከጓደኞቼ ካልሆኑ ውጪ እሺ ማለቴ የማውቃቸው ሰዎች ሆኖ ራሱ ጓደኞቼ ካልሆኑ አልበላም ከእነሱ ጋር ማለት ነው ጓደኞቼ ራሱ እጃቸውን መታጠባቸውን አልመታጠባቸውን አይቼ ምናምን ነው የምበላው ካልታጠቡ ታጠቡ ምናምን ነው የምላቸው ማለት ነው። በሳምና በደንብ አድርገው እጃቸውን መታጠብ አለባቸው እኔ ራሱ ሁሌ እንደዛ አድርጌ ነው የምበላው ምግቡ እንዳይበከል ምናምን ማለት ነው። እና እኔ የራሴ የቀረ ምግብ ከሆነ አዎ እበላለሁ ለምሳሌ አሁን ለምሳ ምናምን የሆነ ምግብ ብበላ እና ጠግቢ ከቀረ ትንሽ ቆይቼ ማለቴ ለመክሰሴ ምናምን ሌላ ነገርም ጨምሬ የምበላበት ሰዓት አለ። እንደውም ትላንት እንደዛ አድርጌ ነበር ለምሳዬ ምግብ ገዝቼ ነው የምበላው እኔ አብዛኛው ጊዜ በራሴ ምናምን አልሰራም ምግብ ዩኒቨርሲቲ ውስጥ ነው የምኖረው ከዛ የዩኒቨርሲቲው ምግብ ብዙ ጊዜ ስለማይመቸኝ ምንድነው የማደርገው? እገዛለሁ ማለት ነው። ምግብ እና ትናንት እንደውም ገዝቼ ነበር ምግብ ለምሳ ሰዓት ማለት ነው እና ምሳ ሰዓት ስገዛ በላሁና ምሳዬን ከዛ ትንሽ ቀረ ማለቴ ግማሽ ምናምን ሚሆን ቀረ ጠገብኩ ማለት ነው። እና ምንድነው ያደረኩት? ለማታ መክሰሴን እንደ አጋጣሚ አልበላሁም ትላንት ማለቴ ስራ በዝቶብኝ ስለነበር እርቦኝ ነበር በርግጥ ግን ስራ በጣም በዛብኝና ዝም ብዬ አርፊ ስራዬን እየሰራሁ ነበርና ለእራት ምንድነው ያደረኩት? ያ ማሳይን መሳ ፓስታ ነበር የበላሁት ፓስታ በእንጀራ ነበር ትናንት መሳ የበላሁት ማለት ነው። እና ፓስታ ትንሽ ግማሽ የሚሆን ፓስታ ቀርቶ ነበር ማለት ነው እና ምንድነው ያደረኩት እንጀራ አልቆ ነበር። ያ ፓስታው ግን ግማሽ የሚሆን ቀርቶ ነበር እና ማታ ሲሆን ምንድነው ያደረኩት? ሁለት ዳቦ ገዝቼ በፓስታው ነው የበላሁት በፓስታው በልቼ እራቴን በልቼ አደርኩ ማለት ነው እንደውም ሌላ ምግብ አልገዛሁም ማለት ነው። ሁለት ዳቦ ብቻ ገዝቼ ከዛ በፓስታው አድርጌ በላሁትና ተኛሁ ማለት ነውና። እኔ የቀረ ምግብ የራሴ ከሆነ እበላለሁ የሌላ ሰው ከሆነ ግን ጭራሽ መብላት ይቅርና ማየትም ራስ አልፈልግም እውነትን ለመናገር ማለቴ። በቃ የሆነ ጣሙ ራሱ ይቀየራል ብዬ አስባለሁ እኔ እንጃ ቀምሼ ራሱ አላውቅም የቀረ ምግብ የሌላ ሰው ቀምሻ አላውቅም የራሴ አንዳንዴ የራሱ የራሴ የቀረ ምግብ መብላት ራሱ ያስጠላኛል ማለት ነው። ምክንያቱም ምግብ ትንሽ ሲቆይ የመበላሸት በእጃችን ስንነካካው ምናምን የመበላሸት ባህሪ ስለሚያሳይ እኔ የቀረ ምግብ የሰው ከሆነ አልበላም የራሴ ከሆነ ግን አንዳንዴ እበላለሁ አንዳንዴ ደግሞ አልበላም ማለቴ እንዲት ነው። ማልበላው አሁን ለምሳሌ እየበላው በእጄ በደንብ ከነካካሁት በጣም ነው የሚበላሸው ማለቴ ደግሞ ምግብ አራት ሰዓት ከቆየ በኋላ ካልሞቀ ምንድነው የሚፈጠረው? የሆነ እንትን ይፈጥራል አይደል ጀርሞችን ምናምን ይፈጥራል ባክትሪያ ምናምን የመፍጠር ሁኔታ አለው ምግብ አራት ሰዓት ቆይቶ ካልሞቀ ያ ምግብ ማለት ነው። እናም ከአራት ሰዓት አራት ሰዓት ካልቆየ ግን አንድ ሶስት ሰዓት ምናምን ሁለት ሰዓት ካደረገ የቀረ ምግብ ማለት ነው እና እኔ ብቻ በልቼው ከነበርኩኝ ብቻ የበላሁት ምግብ ከሆነ ትንሽ ቆይ ቆይቼ የቀረውን አንዳንዴ እበላለሁ ማለት ነው እና የራሴ ከሆነ ብቻ ነው የቀረ ምግብ ምበላው ማለት ነው። ሌላ ሌላ ነገር ግን አሁን ቤተሰብ ላይ ተሰብስቦ ምናምን የሚበላ ነገር አለ አይደል? የዛኔ ሲቀር ማንም ቤታችን የሚበላ ሰው የለም በቃ ይጣላል ይጣላል ስንል ውሻ አለን ውሻችን ነው የሚበላው አብዛኛው ጊዜ ማለት ነው። እና የቀረ ምግብ እንደውም ሆሌ ኢትዮጵያ ውስጥ የሚበላው እንደ ውሻ እንደሆነ ነው አብዛኛው ሰው እንትን የሚያደርገው ውሻም የቀረ ምግብ እንዲበላ ደስ አይለኝም። ግን ከሚጣል ምናምን ተብሎ ለውሻ ነው የሚሰጠው እንጂ የተሰበሰበ ማለት ብዙ በቤተሰብ የበላ ምግብ የቀረ ብዙ ጊዜ አይበላም ማለት ነው። ደግሞ ውሻ ስላለን ለዛ ውሻ ነው የምንሰጠው እና እኔ የቀረ ምግብ የራሴ ብቻ ከሆነ ነው የምበላው ማለት ነው።

ጥያቄ ምንድነው የሚለው ለሌሎች ማስተማር ትችላለህ ወይ ነው የሚለው? አዎ እኔ ለሌሎች ማስተማር በጣም ነው የምትችለው። እንዴት ነው ይሄ የሆነው? ማለት ከልጅነቴ ጀምሮ እኔ ጎበዝ ተማሪ ነበርኩኝ ከአንተኛ ክፍል ጀምሮ እስከ ስምንተኛ ሁሌ ሁለተኛ ነበር የምወጣው። ከዘጠኝ ጀምሬ እስከ አስራ ሁለተኛ ደግሞ ሁሌ አንደኛ ነበር የምወጣው እና። ሁሌ ምንድነው የሚያጋጥመኝ የሆነ ሰው ልጆች ምናምን ማለቴ። ክላስ ከእኔ ጋር የሚማሩ ልጆች ምናምን እንዳስረዳቸው ይጠይቁኛል ማለት ነው። እና ከልጅነቴ ጀምሮ አንደኛ ክፍል ያለው ጀምሮ ለሰዎች አስረዳ ነበር። ሂሳብ ትምህርት ደግሞ ሂሳብ ትምህርት ከሁሉም በላይ ጎበዝ ነኝ። ከሁሉም አይነት ትምህርቶች የአካባቢ ሳይነስ አሁን ከአንደኛ እስከ አራተኛ ክፍል የአካባቢ ሳይንስ ተብለው ነው የተማርነው። እና አማርኛ ትግርኛም እንማር ነበር ኢንግሊሽም እንማር ነበር ቋንቋ ማለት ነው። እና ሌላ ደግሞ ሂሳብም እንማር ነበር አራቱ ብቻ ነበር የምንማረው አይሲቲ እንማር ነበር። እና የዛኔ ለሌሎች ተማሪዎች ሌላ አይነት ትምህርት በራሳቸው ራሱ አንብበው ይገባቸዋል። ግን አብዛኞቹ ተማሪዎች ሂሳብ በትምህርት ይከብዳቸው ነበር እና ከዛ ሂሳብ ደግሞ እኔ በጣም ነበር የምወደው። ሂሳብ ላይ ከሁሉም አይነት ትምህርቶች በላይ ነው ሂሳብ ውጤት ማመጣው ማለት ነው። ሂሳብ ውጤቴ አብዛኛው ጊዜ ከዘጠና ስምንት እስከ መቶ ነው የማመጣው ማለት ነው። እና ሂሳብ ትምህርትን በደንብ አድርጌ ነበር ማስረዳቸው አንደኛ ክፍል እያለሁ ራሱ ትንሽ ልጅ ሆኜ ማለት ነው። እና አስተማሪ ራሱ እንዳስረዳ ማለቴ ለጓደኖቼ ከእኔ ጋር ቁጭ ለሚሉት ምናምን እንዳስረዳቸው ይነግረኝ ነበር። ደግሞ በቡድን ነበር የምንቀመጠው። አሁን አንድ የቡድን መሪ አለ ከዛ አንድ ደግሞ ምክትል ምናምን ተብሎ የሚያግዘው ለቡድን መሪው የሚያግዘው ነበር። ከዛ ስድስት ምናምን ነው አንድ ቡድን የምንቀመጠው ማለት ነው። እና እኔ የቡድን መሪ ነበርኩኝ ሁሌ ማለት ነው። እና ሁሌ እኔ ነኝ የሆነ ክላስ ክላስ ውስጥ የሚሰጥ ነገር ሲኖር ምናምን ማስረዳቸው እኔ ነበርኩኝ ማለት ነው። እስከ ስምንተኛ ክፍል በጣም ነበር ለሰዎች ማስረዳው ማለት ነው። ከዘጠኝ እስከ አስራ ሁለትም እንደዛው እንደውም ጓደኞቼ ከዘጠኝ እስከ አስራ ሁለት የነበር ምንድነው የሚሉን? ሂሳብ ሂሳብ ከዘጠኝ እስከ አስራ ሁለትም ሂሳብ በጣም ጎበዝ ነበርኩኝ አሁንም ሂሳብ ጎበዝ ነኝ። እና ምንድነው የሚሉኝ ሁሌም እንዳስረዳቸው ይጠይቁኛል ማለት ነው። እና በደንብ አድርጌ ነበር ማስረጃቸው አንዳንዴ ምን ይላሉ? አንቺ መምህር አስተማሪያችን ከሚያስተምረን በላይ ነው። አንቺ ስታስረጅን ቶሎ የሚገባን አንቺ ስታስተምሪን ቶሎ የሚገባን ከአስተማሪያችን በላይ ነው ምናምን ይሉኛል ማለት ነው። አንዳንዴ ራሱ የሆነ ጊዜ እንደውም አሞኝ ቀርቼ ነበር ሶስት ቀን ትምህርት ቀርቼ። ከዛ ሶስት ቀን አዲስ ምዕራፍ ገብቶ ሂሳብ ትምህርት ማለት ነው እና ሶስት ቀን ተማሩ ማለት ነው ሶስት ቀን በቃ ያ ምዕራፉን ሊጨርሱት ምናምን ደረሱና። ከዛ እኔ በአራተኛው ቀን መጣሁ ሰኞን ማክሰኞ እሮብ ነበር የቀረሁት እና ሀሙስ ስሄድ። አልገባቸውም ነበር ጓደኞቼ የሶስት ቀኑን የተማሩትን አልገባቸውም ነበር ከዛ። ሀሙስ ሄጄ እኔ ግን አሞኝ ያለ ትንሽ ትንሽ አጥንቼው ነበር ያ ምዕራፍ ትምህርት ስላልሄድኩኝ በራሴ ትንሽ አጥንቼው ነበርና ገብቶኝ ነበር። ቶሎ ነው እኔ ሂሳብ የሚገባኝ ማለት ነው። እና ሲሄድ ክላስ ላይ ሲሄድ አይ ከሰኞ እስከ እሮብ የተማርነው እኮ አልገባንም ምናምን አሉኝና ከዛ በቃ በሃያ ደቂቃ ምናምን አስረዳኋቸው ያ ምዕራፍን ሙሉ ማለት ነው። ከዛ አንቺ ምንድነው? እኛ ሶስት ቀን ተምረን ሳይገባን እንዴት ነው በሃያ ደቂቃ ያሰረዳሽን ምናምን? አሉኝ ማለት ነው። እና በቃ እኔ እንደውም አንቺ የዛ ማስተማር ላይ በቃ የተለየ ችሎታ ነው ያለሽ ነው የሚሉኝ ማለት ነው። እንደውም ለምን መምህር አትሆኚም ራሱ ብለውኛል። እኔ ራሱ መምህር ብሆን ደስ ይለኛል ግን ማለት የማስረዳት ችሎታዬ በጣም ከፍተኛ ነው ብዬ አስባለሁ ግን። ምንድነው ለምንድነው መምህር መሆን ማልፈልገው? ኢትዮጵያ ውስጥ የመምህር ደሞዝ በጣም ዝቅተኛ ነው የምር አይመጣጠንም። አሁን መምህር በጣም ነው የሚደክመው። ግን የሚከፍለው ደሞዝ ግን በጣም በጣም የወረደ ነው። መምህር የኢትዮጵያ ማለት ነው። እና ለዛ ነው እንደው መምህር መሆን የማልፈልገው እንጂ እኔ የማስረዳት ለሌሎች ሰዎች የማስረዳት ችሎታዬ በጣም ከፍተኛ ነው ብዬ አስባለሁ ማለት ነው። ደግሞ ቀለል ባለ መንገድ ነው የማስረዳቸው። የሆነ ነገር ጓደኞቼ አስረጂን ምናምን ሲሉን ቀለል ባለ መንገድ አሁን መጽሐፍ ላይ ብዙ ረጅም ምናምን ሄዶ የሚያስረዳበት መንገድ አለ። እኔ ግን ቀለል ባለመንገድ ነው የማስረዳው ለሰው ማለት ነው። እና ለዛ መሰለኝ ጓደኞቼ እኔ ሳስረዳቸው ደስ የሚላቸው ማለት ነው። እና እኔ የተለየ የሆነ የማስተማር ችሎታ አለኝ ብዬ አምናለሁ። እና በደንብ ነው ሰዎችን ማስረዳ ማለት ነው። አሁንም ቢሆን ለጓደኞቼ ምናምን አስረዳቸዋለሁ።

ጥያቄው ምንድነው ሚለው? መዝገቦችን ታስቀምጣለህ ወይ? ነው ሚለው አዎ እኔ መዝገቦችን በደንብ ነው ማስቀምጠው እንደውም እኔ አብዛኛው ጊዜ በሌላ ነገር በጣም ዝርክርክ ነገር ነኝ ግድ የለሽ ነኝ። የሆነ ነገር ማስቀመጥ ላይ በጣም ጎበዝ አይደለሁም ብዬ ነው ማስበው። መዝገቦችን ማስቀመጥ ላይ ግን በጣም ጎበዝ ነኝ። ምክንያቱም በጣም አስፈላጊ ነገሮች ናቸው። መዝገቦች ስንል አሁን የስራ መዝገቦች ሊሆኑ ይችላሉ። የትምህርት ዶክመንት ምናምን ሊሆን ይችላል። የትምህርት መዝገቦች ማለት ነው እና በጣም ነው እዛ ላይ በጣም ተጠንቅቄ ምናምን አስቀምጠዋለሁ ማለት ነው ምክንያቱም እሱን ነገር ቢጠፋብኝ አንዳንዶቹ በድጋሚ ለማግኘት ከባድ ሊሆኑ ይችላሉ ማለት ነው አንዳንዶቹ ደግሞ አንዴ ከጠፉ በምንም መንገድ መተካት ማንችላቸው ሊሆኑ ይችላሉ ማለት ነው። አብዛኛው ጊዜ እንደውም አሁን እኔ መዝገቦችን ስል የስራ የስራ መዝገቦች አሉ አይደል የተሰሩ ስራዎች የአንድ አመት እቅድ ሊሆን ይችላል ምናምን እነሱን አሁን ቢጠፉ በቃ በድጋሚ እነሱን ለመስራት በጣም ነው ጊዜ ሚፈጅብኝ ማለት ነው ስለዚህ እንዳይጠፉብኝ በጣም ነው ምጠነቀቀው። ሌላ ደግሞ የትምህርት ዶክመንት ነው የትምህርት መዝገቦች። ለምሳሌ አሁን ትራንስክሪብት ምናምን አለ አይደል ከዘጠኝ እስከ አስራ ሁለት የተማርንበት መልቀቂያ ፈተና የወሰድንበት ሀገራዊ መልቀቂያ ፈተና አሁን ለምሳሌ ኢትዮጵያ ውስጥ አስራ ሁለተኛ ክፍል ነው ሚሰጠው ስምንተኛ እና አስራ ሁለተኛ ክፍል እና የስምንት እና የአስራ ሁለት ክፍል ቢጠፋ ለማውጣት በድጋሚ ለማውጣት በጣም ነው በጣም ችግር ነው በጣም ከርተት ብለህ ምናምን ነው ምታወጣው ማለት ነው። ለዛም እኔ በጣም ነው ተጠንቅቄ ማስቀምጠው ማለት ነው። አንዳንዶቹ ራሱ ሲጠፉ አሁን ለምሳሌ ቅድም እንዳልኩት የስራ የስራ ፕሮጀክት ምናምን ሲጠፋ እቅዱ ሲጠፋ በድጋሚ ለመስራት ሁለት ቀን ሊፈጅብህ ይችላል። አንዳንዴ ደግሞ በአንድ አመት ሚያልቅ መዝገብም ሊኖር ይችላል። እና እሱ ቢጠፋ አስቡት እንግዲህ በድጋሚ አንድ አመት ማቃጠል ማለት ህይወት ላይ በጣም ከባድ ነገር ነው ምክንያቱም ህይወታችን በአንድ ደቂቃ ራሱ ሊቀየር ይችላል። እንደውም ህይወታችን በቃ አንዳንዴ ዝም ብለን ነው አንድ ደቂቃ ምናጠፋው ጊዜ አንድ ሰዓት አንድ አመት ምናምን ሲጠፋ ምንም ማይመስል ላይመስለን ይችላል። ግን ህይወታችን በአንድ ደቂቃ ራሱ ሊቀየር ይችላል ስለዚህ አንድ አመት ያዘጋጀነውን መዝገብ በአንዴ ሲጠፋ በጣም የሚያስጠላ ማለት ነው። ስለዚህ በድጋሚ ሌላ አመት እናቃጥላለን ያ መዝገብ ለማዘጋጀት። ስለዚህ መዝገቦችን በዛ መልክ አድርጌ ስለማየው መዝገቦችን በትክክል ነው ማስቀምጠው ማለት ነው። ደግሞ ጓደኞቼ ራሱ መዝገቦችን ምናምን ሲያስቀምጡ የሆነ ግድ የለሽ ምናምን ሲሆኑ እነግራችኋለሁ። ማለትቴ የመዝገቦችን ጥቅም ምናምን እነግራቸውና በትክክል እንዲያስቀምጡ እንዲያስቀምጡ አደርጋቸዋለሁ ማለት ነው። አሁን አብዛኛው ጊዜ በጣም ሚያስጠላኝ ነገር ደግሞ ምንድነው መዝገቦችን የሆነ መስሪያ ቤት ያንተ ያንተ የሆነ ኢንፎርሜሽን ምናምን የሆነ መረጃ አለበት መስሪያ ቤት ምናምን ይኖርና ከዛ ወደዛ ስትሄድ አይ መዝገብህ እኮ ጠፋብን ጠፍተዋል ምናምን ሚሉት ነገር በጣም ነው ሚያስጥላኝ። አሁን ሀኪም ቤት ስሄድ አንድ አንድ የሆነ ጊዜ ሀኪም ቤት አሞኝ ነበርና ስሄድ ጠፍቷል በድጋሚ ካርድ አውጪ በድጋሚ ያ መዝገብ መሰራት አለበት ምናምን ምናምን አሉኝ። የዛኔ በጣም አሞኝ ነበር። ካርድ ለማውጣት ይቅር ሌላ መዝገብ እንዲዘጋጅ እስኪዘጋጅ መቆየት ይቅር በቃ መቆም ራሱ አቅቶኝ ነበር። እግሬ በጣም አሞኝ ነበር። እና የዛኔ በጣም ነበር ያናደዱኝ እና መዝገቦችን ማስቀመጥ ላይ አንዳንድ መስሪያ ቤቶች አንዳንድ ሀኪም ቤቶች መስሪያ ቤቶች ትምህርት ቤቶች ምናምን ትንሽ ደከም ይላል ብዬ አስባለሁ በቃ መዝገብህ ጠፋብን ይላሉ በቃ አብዛኛው ጊዜ እንደውም ስሄድ እንደዛ ነው ሚያጋጥመኝ። አንዴ አለ ብሎ አያውቁም ወይ ደግሞ ለመፈለግ አንድ ሰዓት የሚፈጅባቸው በደንብ ስለማያስቀምጡት መሰለኝ። እንደዛ ሚፈጠረው ማለት ነው። እና መዝገባችን በራሳችንም ራሳችን ቤት ምናስቀምጥ ከሆነ ለምሳሌ ቤት ምናስቀምጠው መዝገብ አለ አይደል? እና ሌላ ቦታ ሚቀመጥ መዝገብ አንድ አይደለም። ግን ራሳችን ቤታችን ሊቀመጡ ሚችሉ መዝገቦች በትክክል በትክክል ማስቀመጥ አለብን። ያስቀመጥንበት ቦታ ደግሞ የሆነ ሴፍ መሆን አለበት። ማለቴ ለአደጋ ምናምን ማያጋልጥ ሊጠፋብን የሚችልበት ቦታ መሆን የለበትም ማለት ነው። ስለዚህ መዝገባችን በትክክል ብናስቀምጠው እና ውጤታማ እና የተሻለ አይነት የአኗኗር ዘይቤ ይኖረናል ማለት ነው። ሌሎች የመንግስት ተቋማት ምናምን ያሉትም መስሪያ ቤቶች ሀኪም ቤቶች ሌሎች ትምህርት ቤቶች ምናምን መዝገብ ሊቀመጥባቸው ሚችሉበት ቦታዎች ደግሞ የሰውን መዝገብ በትክክል ማስቀመጥ አለባቸው። ምክንያቱም የዛ ሰው መረጃ እኮ ነው እንዴ ቢጠፋ እኮ ያ ሰውን አደጋ ሚያስገባው ይችላል። ስለዚህ በደንብ ተጠንቅቀው ማስቀመጥ አለባቸው ብዬ አስባለሁ። እና ካልሆነ ግን በቃ እንደውም መዝገባችን ባይዙትም ራሱ ይሻላል። ምክንያቱም ቢጠፋ ለኛ አደጋ ነዋ። ስለዚህ እኔ መዝገቦችን አስቀምጣለሁ።

ጥያቄ ምንድነው የሚለው ውሃ ማምጣት ታውቃለህ ወይ? ነው የሚለው ውሃ ማምጣት እኔ አዎ አውቃለሁ። ከየት ነው የሚመጣው ውሃ አብዛኛው ጊዜ ኢትዮጵያ ውስጥ ውሃ እንደውም ይጠፋል ውሃ የመጥፋት ሁኔታ አለው አለው እና ምንድነው የሚደረገው ውሃ ሲጠፋ ወይደው ቦጥ የሚባል ነገር አለ ትልቅ መኪና ሆና ውሃ የያዘች ትመጣና ያ ውሃ የምንሞላበት እቃ እናወጣለን ከዛ በዛ ውሃ እንሞላለን ማለት ነው። ትልቅየ ጎማ አለ ውሃ ውሃ መያዝ የሚጠቅም ማለት ነው እንደ ታንከር አይነት እና ትላልቅ ጉማዎች አሉ እና በዛ ነው ውሃ የምንሞላ ማለት ነው ውሃ ስትጠፋ ቦጥ ትመጣለች ቦጥ ማለት ትልቅ መኪና ሆና ውሃ የምትይዝ ማለት ነው ቦጥ ነው የምትባለው ሌላ ስም ሊኖራችሁ ይችላል ግን እኔ በቦጥ ነው የማውቀው ሌላ ትግራይ ላይ ደግሞ እኔ መቀሌ ላይ ነው የተወለድኩት ያደኩትም እዛ ነው እና መቀሌ ላይ ከአዲስ አበባ ይልቅ አሁን ያለሁበት ቦታ አዲስ አበባ ነው። ድሮ የምኖርበት የነበረው ከስድስት ወር በፊት ምናምን ደግሞ መቀሌ ነበር የምንኖረው እና እዛ እዛ ውሃ ከአዲስ አበባ ይልቅ መቀሌ ውሃ በጣም ነው የምትጠፋው አንዳንዴ አንድ ወርም ራሱን ልትቆይ ትችላለች አትመጣም ማለት ነው አዲስ አበባ ውስጥ በቃ በጣም ከቆየች አንድ ሳምንት ወይም ሁለት ሳምንት ነው ከዛ በላይ አታልፍም መቀሌ ውስጥ ግን አንዳንዴ አንድ ወር ራሱ ትቆያለች ሳትመጣ ማለት ነው ውሃ ማለት ነው የቧንቧ ውሃ ውሃ ሳትመጣ አንድ ወር ስትቆይ ምንድነው የምናደርገው ቦጥ ቦጥ ይመጣሉ እነዛማ ብዙም ይይዙት ማለት ነው እና ከዛም ጎማችንን፣ እቃችንን ብዙ ውሃ የምንይዝበት እቃ አለ እሱ ነው ጎማ ነው የሚባለው ያ ጎማ እናወጣውና እንሞላለን ማለት ነው እና ውሃ ማምጣት አውቃለሁ። ከየት ነው የሚመጣው አሁን ያ ውሃ ቤት ውስጥ አይገባም ያ ቦጥ ቤት ውስጥ ሊገባ አይችልም ያ ትልቁ መኪና ማለት ነው እና ምንድነው የምናደርገው በራችን በራችን አጠገብ ያጎማ ምንሞላበት እቃ እናደርገውና ከዛ ውሃ ይሞላል ማለት ነው ከዛ ከውጪ ወደ ውስጥ ወይም በጀሪካ ወይ ደግሞ በሌላ እቃ በሳፋም ሊሆን ይችላል ወይ ደግሞ በሌላ እቃ አድርገን ወደ ውስጥ እናስገባዋለን ማለት ነው ያ ውሃ እና ውሃ ማምጣት አውቃለሁ። ሌላ ደግሞ ድሮ እያለሁ ድሮ ድሮ ደግሞ ሶስተኛ ክፍል ምናምን እያለሁ ደግሞ ምንድነው የሚፈጠረው ቦጥ ደግሞ ብዙ ጊዜ ሰፈራችን አትመጣም ነበር ውሃ ትጠፋለች ያቺ ውሃ የምትይዘው ቦጥ ደግሞ ብዙ ጊዜ ሰፈራችን አትመጣም እና ምንድነው የሚደረገው ምን እናደርግ ነበር በጀሪካን ወይ ደግሞ በሌላ በ አነስ ያለ ባለ በጀሪካን ሆኖ አስር ሊትር ምናምን ባለው እቃ በዛ ውሃ ያለበት አንድ ቦታ ነበር ማለቴ በተፈጥሮ የሚፈለፍል አይነት ነው ማለትም የሆነ ውሃ ውሃው በተፈጥሮ ነው የሚፈለፍለው አይን አይነት ነው ያ ውሃ በተፈጥሮ ነው የሚፈለፍለው እና ከዛ ቀደተን በጀሪካን እናመጣ ነበር ማለት ነው። እኔ እንኳን ሶስተኛ ክፍል ዝም ብዬ ነበር የማካሂዳቸው እንጂ እኔ ሶስተኛ ክፍል እያለሁ መሸከም አልችልም ነበር፣ አስር ሊትር ወይ ደግሞ ሃያ ሊትርም መሸከም አልችልም ነበር ዝም ብዬ አካሂዳቸው ነበር። ከጓደኞቼ ምናምን ከትላልቅ እንድሞቼና እህቶቼ ጋር ዝም ብዬ ከነሱጋ ነው የምሄደው እንጂ እኔ አልሸከምም ነበር ውሃ ተሸክሜ አላመጣም። ወንድሞቼና እህቶቼ ግን ተሸክመው ከዛ አስር ሊትር ሊሆን ሃያ ሊትር ተሸክመው ወደ ቤታችን ያመጡ ነበር ማለት ነው እና እኔ ውሃ ማምጣት አውቃለሁ። በራሴ ግን አምጥቼ አላውቅም በራሴ ተሸክሜ ምናምን አምጥቼ አላውቅም፤ ግን ዝም ብዬ ከእነሱ ጋር አንድ ለመሆን ግን ማለቴ እነሱ ውሃ ሲያመጡ እኔም ሳያቸው በጣም ደስ ስለሚለኝ ምንድነው የማደርገው ሃይላንድ እይዛለሁ የአንድ ሊትር ሃይላንድ ምናምን ይዤ እኔም በዛ ውሃ አመጣለሁ ማለት ነው እና እንደውም ምንድነው የምጠቀምበት የነበረው ያ እኔ የማመጣው ውሃ ተክል ነበረኝ ተክል እተክል ነበር እና ተክሌን አጠጣበታለሁ ማለት ነው ከዛ ያመጣሁት ውሃ አድርጌ አጠጣበታለሁ ማለት ነው። እና እኔ ውሃ ማምጣት አውቃለሁ አሁን አሁን ግን እንደዛ እየቀረ ነው እንደውም ውሃም የቧንባቧ ውሃ በጣም ቶሎ ቶሎ ደህና እያመጣች ነው እየመጣች ነው እንደ ድሮ ብዙም አትጠፋም። አንድ ወር ምናምን እየቆየች አይደለም አሁን ላይ ማለት ነው ሶስት ሳምንት ምናምን ነው የምትቆየው መቀሌ ላይም ቢሆን ማለት ነው እና ብዙ ጊዜ ውሃ ማምጣት እየቀረ ነው ኢትዮጵያ ውስጥ ማለት ነው ከሩቅ ቦታ ሄደው ውሃ ማምጣት እየቀረ ነው ብዬ አስባለሁ። እኛ ቦታ ላይ ቀርቷል ሌላ ቦታ ያለበት ውሃ ማምጣት ያለበት ቦታ አለ እኛ ቦታ ግን እየቀረ ነው አሁን አሁን ማለት ነው። ሌላ ደግሞ ውሃ ከየት ነው የሚመጣው ከሱቅ ከሱቅ አሁን የሚገዛው ውሃ አለ የሃይላንድ ውሃ ማለት ነው እና ከዛ ሁሌ ነው የማመጣው እኔ አሁን ለምሳሌ ትናንት ነው አምጥቼ ነበር ከዛ ገዝቼ ውሃ ወደ ዶርም ተሸክሜው አምጥቼ ነበር አስር ሊትር ውሃ ማለት ነው እና እኔ ውሃ ማምጣት አውቃለሁ እና ሁሌ ነው አንዳንዴ አመጣለሁ።

ጥያቄ ምንድነው የሚለው የደንበኛ እርካታን ታሳውቃለህ ነው የሚለው? አዎ እኔ የደንበኛን እርካታን አሳውቃለሁ እንዴት ነው የማሳውቀው። ለምሳሌ የሆነ ስራ ስንሰራ ማለት ነው። ከመስራቴ በፊት መጀመሪያ ምንድነው የማስበው ይሄ ስራ ብሰራ ደንበኞቼን ያረካል ወይ ብዬ ነው የማስበው? አንድ ስራ ከመጀመሪያዬ በፊት ማለት ነው። ምንድነው የማደርገው ደንበኞችን ያረካል ወይ? ብዬ ነው የማስበው ማለት ነው። ከዛ ሁለተኛ ምንድነው የማደርገው? ደንበኞቹን ደንበኞቼን አርክቶ የሚያረካ ስራ ሆኖ ለኔስ ትርፍ ያስመጣል ወይ ማለቴ ትርፋማ ያደርገኛል ወይ ብዬ ነው የማስበው ማለት ነው። እና መጀመሪያ ደግሞ ስራ ላይ ስራ ስጀምር ምንድነው የማደርገው ከደንበኞቼ ያረካል ወይ ብዬ ከማሰብ ከማሰቤ በፊት ለሀገሬ ምንድነው ጥቅም ያለው ብዬ ነው የማስበው። ማለቴ አሁን አንዳንድ ስራዎች ለኛ የሚጠቅሙ ሊሆን ይችላሉ። ለኛ ትርፍ ሊያስገኝ ይችላሉ ደንበኞቻችንም የሚያረኩ ሊሆን ይችላሉ። ግን ለሀገራችን ምንም ጥቅም የማይኖረው ከሆነ ማለት አንዳንዴ ለምሳሌ እንደዛ። እንዴት ነው ይሄ ልል የቻልኩት ለምሳሌ አንድ የኮንትሮባንድ ስራዎች አሉ አይደል? እነሱን አሁን ለተጠቃሚ ለደንበኛም ሊያረካ ይችላል። ለምንድነው እንዴት የሚያረካው በረካሽ ዋጋ ነው የሚሸጠው። ከሱቅ ሄዶ ከሚገዛው ይልቅ በኮንትሮባንድ የመጠቀም ቢገዛ የተሻለ ነው። ለተጠቃሚው ስለዚህ በርካሽ ለሚገዛው ይጠቅመዋል ለደንበኛ ማለት ነው። ለሻጩም ደግሞ ቀረጥ ምናምን ስለማይከፍል ቀረጥ አለ አይደል? ከሚከፈል ከሆነ ከሌላ ሀገር ምናምን የመጣ እቃ አሁን ቀረጥ የሚባ የሚከፈል ነገር አለ። ነጋዴ አሁን እሱን ካልከፈለ ትንሽ መክፈል በጣም ነው የሚያዳግጠው አንዳንዴ በጣም ከመጠን በላይም የሚሆንበት ጊዜ አለ ቀረጡ በጣም ብዙ የሚሆንበት ጊዜ አለ። እና እሱን ነገር ሳይከፍል እቃው ቢያመጣው ትንሽ ትርፋማ ይሆናል ብዬ አስባለሁ። ግን ይሄ ለደንበኛም ለሻጩም ጠቃሚ ቢሆንም ግን ለሀገር ላይ እንደ ሀገር እንደ ሀገር በጣም ጎጂ ነገር ነው ማለት ነው። አንዳንድ ማለት መሰረተ ልማቶች አሉ አይደል እንደ ሆስፒታል የመሳሰሉ ሆስፒታል ትምህርት ቤት አስፓልት ምናምን ነገር አይሰራም ማለት ነው። ይሄ አንድ ሀገር የለም ማለት ደግሞ በቃ ያ ሀገር የማለቴ ያ አገር ገና ገጠር ነው የሚባለው ማለት ከተማ አይሆንም። ሰዎች ሰዎች መታከም አይችልም ማለት ነው። ሆስፒታል ካልተሰራ ሰዎች መታከም አይችልም ሰዎች ሊሞት ይችላሉ። በህክምና እጦት ሳቢያ ማለት ነው። ስለዚህ አንድ ስራ እኔ የምሰራው መጀመሪያ ምጀመረው ለሀገሬ ጥቅም አለው ወይ ብዬ ነው እንደ እንደ አጠቃላይ ነው የማየው እንጂ እንደ ፍላጎት ወይ ደግሞ እንደ ትንሽ ተጠቃሚዎች ብቻ አይደለም የማየው ስለዚህ መጀመሪያ አንድ ስራ ስጀምር ለሀገሬ ይጠቅማል ወይ ብዬ ነው የምጀምረው ማለት ነው። ሁለተኛ ደግሞ የማደርገው ቅድም እንዳልኩት ደንቦኞችን ያረካል ወይ? አሁን ደንበኛ ደንበኛ የሆን ስራ ሰርቼ የማያረካ ከሆነ ስራውን በእርግጠኝነት እተወዋለሁ ማለት ነው። ወይ ደግሞ እንዴትም ብዬ ሰዎች እንዲረኩበት በደንብ እሰራበታለሁ ስራው ላይ ማለት ነው። እንጂ ዝም ብዬ የሆነ ስራ ላይ ዝም ብዬ ስራው እኔ ብቻ ስለጠቀመኝ እና ደንበኞችን የማያረካ ከሆነ ስራው አልሰራም። በቃ አንደኛ ስራ እንደውም ንግድ ላይ ማለት ነው ደንበኞችን የማይረኩ ከሆነ አይገዙትም እቃው ራሱ እኮ አይሸጥም ማለት ነው። ወይ ደግሞ ላንድ ወር ምናምን በጣም በጣም እየተሸጠ ይቆይና ከዛ የማያራካቸው ከሆነ በድጋሚ የመግዛት እድላቸው ራሱ በጣም ትንሽ ነው ማለት ነው። ስለዚህ ለራሴም ውጤት ውጤታማ እንድሆን የደንበኞችን እርካታን ማሳወቅ እኔ እፈልጋለሁ ማለት ነው። በቃ የደንበኛ የደንበኛ እርካታን ማሳወቅ ላይ ነጋዴዎች በጣም ሊሰሩበት የሚገባ ጉዳይም ነው ብዬ አስባለሁ። ምክንያቱም ያ እነሱም ውጤታማ እንዲሆኑ እቃቸው በደንብ ተስፋፍቶ እንዲሸጥላቸው ከዛ ደግሞ በደንብ ትርፍ እንዲያገኙ ሀገርም ጥቅም ነው። አንድ አሁን ደንበኞቹም እየረኩ ገበያ ሲኖር መግባቢያዎች ሲኖር ላሃገርም እንደ እድገት ለሚቆጠረው በአጠቃላይ በሃገር ደረጃ አሁን አንድ እያደገች የምትባል ከተማ እኮ ደንበኞችም የሚረኩበት ሻጭም ሸጦ ምናምን ትርፍ የሚያገኝበት በዛ ደግሞ መንግስትም ከንግድ ምናምን የሚገኝ ቀረጥ ሰብስቦ የሆነ መሰረተ ልማት መሰረተ ልማት ላይ የሚያውለው ከሆነ ነው አንድ ሀገር አደገች የሚባለው ማለት ነው። እና እኔ ሁሌ ማለት ነው የምጥረው ሁሌ ከሁሌም በፊት የምጥረው የድንብኞችን እርካታን ማሳወቅ ላይ ነው ማለት ነው። አንዳንዴ የማይረኩበት ስራ ሲሆን ሲናገሩም አሪፍ ነው ምክንያቱም የተሻለ ስራ እንድሰራበት ማለት ነው። አሁን አንዳንድ ጊዜ የሆነ ስህተት አለ አይደል ከዛ የዛን ጊዜ ደንቦኞቼ እንዳደረኩ ሳውቅ በደንብ እንዳለኩ ካልወቅኩኝ ያ ስህተቴ ማስተካከል ነው። የምጀምረው ስለዚህ እኔ የደንበኛ አልካታን ማሳወቅ ላይ እጥራለሁ

ጥያቄ ምንድነው የሚለው በፋሃም ማብሰል ታውቃለህ ወይ ነው የሚለው? አዎ እኔ በፋሃም ማብሰል አውቃለሁ እንደውም ድሮ በፋም ነበር ምግብ ምናምን የሚሰራው በፋም ነበር ማለት ነው። እንዴት ነው? እንደዛ የሆነው አሁን ማለቴ አሁን አሁን ነው ኢትዮጵያ እያደገች ስትመጣ ነው እንደ ምድጃ ምናምን እየተሰፋ የሄደው እንጂ። ድሮ እኔ ከአንድ አመቴ እስከ አራት አመቴ አካባቢ ባለው ጊዜ አስታውሳለሁ እናቴ ምግብ በፋም ነበር የምትሰራው። ምድጃ ምናምን ኣልነበ እኔንጃ ሌላ ቤት ኖሮ ይሆን። አይኖር አላውቅም እኔ ግን ከአንድ አመቴ እስከ አራት አመቴ አቃለሁ እናቴ በፋሃም ነበር ምግብ የምታበስለው ማለት ነው። አምስት አመቴ ምናምን ሲሞላኝ ነው። ምድጃ ምናምን የተገዛው ቤታችን ራሱ ማለት ነው እና የዛኔ እናቴ ከሰላ አቀጣጥላ። በክርቢት በክርቢት እንጨት አድርጋ የሆነ ፊስታል ነገር አድርጋ እንዲቀጣጠላት ማለት ነው በዛ አቀጣጥላ ነው። ምግብ ምግብ የምታበስለው ማለት ነው። እና እኔ በፋሃም ማብሰን ከዛኔ ጀምሮ ነው የማውቀው ከአራት አመቴ ምናምን ጀምሮ ማለት ነው። እና አምስት አመቴ ስንሆን ምን ተጀመረ ማለቴ ምን እየተስፋፋ ሄደ ምድጃ ማለት ነው። በምድጃ ከዛ በኋላ በምድጃ ነበር የምናበስለው ማለት ነው። ከዛ በኋላ ደግሞ ዘጠኝ ክፍል ስደርስ ትግራይ እኔ የተወለድኩበት ቦታ መቀሌ ነው። መቀሌ ትግራይ የትግራይ ክፍል ነች። እና መቀሌ ላይ ትግራይ ላይ ማለት ነው ጦርነት ነበር። ከሶስት ወይም ከአራት አመት በፊት ከሶስት አመት በፊት ጦርነት ነበር ትግራይ ላይ ማለት ነው። እና መብራት የመብራት ተቋርጦ ነበር የዛኔ የመብራት አገልግሎት አልነበረም። በጦርነቱ ምክንያት መብራት ተቋርጦቶ ነበር እና የዛኔ በቃ ምድጃ ምናምን መጠቀም አንችልም ማለቴ በጀነሬተር የሚጠቀም ሰው አይጠፋም እኔ እንጃ ግን የዛኔ በቃ ነዳጅም በጣም ውድ ነበር። ጀነሬተር የሚጠቅም የነበረው ሰውም ማለት ነው እንዳይጠቀም ምድጃ ለጀነሬተር ራሱ የነዳጅ ዋጋ በጣም ውድ ነበር። ስለዚህ አብዛኛው ሰው በፋሃም ማብሰል ጀመረ የዛኔ ማለት ነው እና እኛም ቤታችን ላይ በፋም ነበር የምንሰራው ምግብ ማለት ነው። ጭራሽ ምግብ ተውትና በጣም ከባድ የሆነው እንጀራ መጋገር ነው እንጀራ መጋገር በከሰል ማለቴ በእንጨት ምናምን ተደርጎ ድሮይ እንጀራ ይጋገር ነበር ማለት ነው። ድሮ ኤሌክትሪክ ምናምን ከመስፋፋቱ በፊት መብራት የመብራት አገልግሎት ከመስፋፋቱ በፊት ኢትዮጵያ ውስጥ እንጀራ ነው አብዛኛው ጊዜ የምንበላው እና እንጀራ ቤት ነው የሚጋገረው። በእንጨት ተደርጎ በባህላዊ መንገድ በቃ ክርቢት ምናምን ተደርጎ ይለኮስና ከዛ በዛ ነበር እንጀራ የሚጋጋረው ማለት ነው። በሞጎጎ ላይ ከዛ ግን ቆርቶ ነበር በቃ ማንም ሰው በ በእንትን አይጋግርም ነበር በባህላዊ መንገድ በእንጨት ምናምን አይጋግርም ነበር። የዛኔ ግን ትግራይ ላይ መብራት ሲቋረጥ ግን ሰው በሙሉ እንጀራ ነው የምንበላው ቅድም እንዳልኩት ኢትዮጵያውያን እንጀራ ነው የምንበላው የቀን ተቀን ምግባታችን አብዛኛው ጊዜ እንጀራ ነው። እና እንጀራ ራሱ በእንጨት በእንጨት አድርገን በክርቢት ምናምን ተሎክሶ ያ እንጨት እንዲቀጣጠል ይደረግና መጎጎ መጎጎ ተሰርቶ ምናምን በዛ እንጀራ ራሱ እንጋገር ነበር ማለት ነው። እና የዛኔ ትግራይ ላይ መብራት ተቋርጦ እያለ ለአንድ አመት አካባቢ ይሆናል በአጠቃላይ ስንደምረው ያ መብራት የተቋረጠበት ስንቆ ስንደምሮ አንድ አመት አካባቢ ይሆናል። እና የዛን ጊዜ በፋሃም ማብሰል በፋሃም እናበስል ነበር ምግብ ማለት ነው። ከዛ ግን ካንድ እስከ አራት አመት እያለሁ እኔ ምግብ አላብርስልም ነበር ማለቴ አልችልም ነበር ትንሽ ልጅ ለነበርኩ ማለት ነው። እና የዛኔ ምግብ በፋሃም እናቴ ስታበስል አያት ነበር ግን አልችልም ነበር ከዛ ግን ትግራይ ላይ መብራት ሲቋረጥ በራሴ በፋሃም ላይ ምግብ ማብሰል ጀመሩክ ማለት ነው። እንዴት ከሰል ማቃጠል እንዴት? ማቃጠል እንዳለብኝ ከሰል እንዴት ማቃጠል እንዳለብኝ ምናምን ተማርኩ ማለት ነው። ከዛ በቃ አንዳንዴ ትክ ይሆናል ማለቴ የዛ ስታቃጣጥል የሆነ ትክ የሚወጣበት ትክ አለው እና አይንን በጣም ያመኝ ነበር ከፋሃሙ የሚወጣው ትክ ማለት ነው። እና እናቴ ስራ ስራ ትሰራ ነበር እና ምግብ ማበስሎው በፈሃም እኔ ነበርኩኝ። ከዛ አይኔን ሲያመኝ መነፀር ምናምን አድርጌ ነበር እንደውም ምግብ ማበስለው ማለት ነው መነፀር አድርጌ ፋሃሙ አቀጣጥዬ ምናምን ትክም ቢሆን መነፀሩ ይከላከልልኝ ነበር ማለት ነው እና በጣም አይን እያመኝ ነበር ያከፍሃሙ የሚወጣው ትክ ያመኝ ነበር ማለት ነው። አሁን ግን መብራት በድጋሜ ሲተካከል ትግራይ ላይ በፋሃም ማብሰል ተውነው ማለት ነው። በቃ በምጥጃ ምናምን ነው አሁን ላይ የምናበስደው እና እኔ በፋሃም ማብሰል አውቃለሁ። ጦርነቱ ነው ደግሞ እንዳውቅ ያደረገኝ በደንብ እንዳውቅ ያደረገኝ። በጦርነት ምክንያት መብራት ሲቋረጥ በቃ ሁሉም ሰው በፋሃም ማብሰል ጀመረ እኔ ራሱ እንዴት እንደሚበሰል በፋም አላውቅም ነበር። ፋሃም እንዴት እንደሚቀጣጠል ምናምን የዛኔም በፋሃም ማብሰል አወቀ

ጥያቄ ምንድነው የሚለው ምን አይነት ሳሙና ትጠቀማለህ ነው የሚለው? እኔ የምጠቀመው ሳሙና ቋሚ የሆነ ሳሙና የለኝም ማለቴ በቃ በየቀኑ ማለት ሳሙናው ሲያልቅብኝ አንድ ሳሙና ለምሳሌ ገዝቼ ሲያልቅ ሌላ አይነት ሳሙና ነው የምገዛው ማለት ነው። የምር እንዴት? ነው ይሄ ለምንድንነው እየተፈጠረ እንደዛ እያረኩ ያለሁት የሚስማማኝ ሳሙና ስላጣሁ ነው ማለት ነው። ለምሳሌ አሁን እየተጠቀምኩበት ያለሁት ሳሙና ዶቭ ነው የሚለው። ዶቭ ነው የሚለው ግን እቀይረዋለሁ አልተስማማኝም ይሄ ሳሙናም ራሱ አልተስተማማኝም ማለት ነው። ከዚህ በፊት እየተጠቀምኩበት የነበረው ሰሙና ደግሞ ስሙ ድሩ ነው የሚባለው ድሩ ነበር የሚባለው። እና ያ ሳሙና አሪፍ ነው ምናምን ተብዬ ገዝቼ ስጠቅመው ግን ፊቴ ላይ በቃ አልተስማማኝ ማለቴ የኔ ፊት ደረቅ ነው በጣም። ደረቅ ቆዳ ነው ያለኝ እና ደረቅ ቆደ ስላለኝ መስማማት አቅ ሁሉም ሳሙና እየተስማማኝ አይደለም በቃ የምገዛው ሳሙና። በደንብ እየተስማማኝ ስላልሆነ ሌላ የተሻለ ሳሙና ደግሞ አሁን ቀይሬ ልገዛ ነው። ይሄ አዎ መቀያየር ሳሙና ለፊታችን ለቆዳችን ምናምን አሪፍ እንዳልሆነ አውቃለሁ ግን ምንም ማድረግ አልቻልኩም እስካሁን የሚስማማኝን ስላላገኘው ምንም ማድረግ አልቻልኩም ልቀይረው ነው አሁንም ማለት ነው። እናም ግን አንድ የምወደው አይነት ሳሙና አለ ሃርመኒ ነው የሚባለው ሳሙናው። እሱን ነገር አሁን ሱቅ ውስጥ አጥቼ ነው እንጂ እሱን ባገኝ በደንብ ነው የሚስማማኝ ከቆርቦቴ ከቆዳዬ ጋር በደንብ ነው የሚሄደው ብዬ አስባለሁ እንዴት ነው? ድሮ እሱን ነበር የምትጠቀመው ድሮ ልጅ እያለሁ ከሶስተኛ ክፍል ጀምሬ ከሁለተኛ ከሶስተኛ ክፍል ጀምሮ እስከ አስረኛ ክፍል ምናምን እስከ አስራ አንደኛ እስከ አስረኛ እስከምደርስ ድረስ የሀርመኒ የሚባለው ሳሙና ነበር የምጠቀመው። እና እሱን ነገር በአትክልቶች ነው የሚሰራው በፓፓያ የሚሰራ አለ በሎሚ የሚሰራ አለ። በአቮካዶ በተለያዩ ነገሮች በሚ ነው የሚሰራው አብዛኛው ጊዜ እኔ የምገዛው የነበረው በግሬፕም ይሰራል በወይን ማለት ነው በወይን የሚሰራም ነበር። እና እኔ ግን አብዛኛው ጊዜ የምገዛው የሚስማማኝ በፓፓያ የሚሰራ አይነት ሳሙና ሆኖ የሀርመኒ የሚባለው ነው አብዛኛው ጊዜ ከፊቴ ጋር የሚስማማ ማለት ነው። እና እሱን ሳሙና አሁን ላይ ሱቅ ስጠይቅ አካባቢዬ ላይ የለም እያሉኝ ነው የለም የለም። ሁለቴ ሶስቴ ለመጠየቅ ሞክሬ ነበር ግን አላገኘሁትም ያ ሳሙና ማለት ነው። እና አሁን ግን ከተማም ሄጄ ቢሆን ከአካባቢዬ ርቄ ያሳሙና ፈልጌ ለመግዛት አስቤያለሁ አሁን ላይ ማለት ነው። ምክንያቱም ብዙ ሳሙናዎች ሞክሬ ከቆዳዬ ጋር እየተስማማኝ አይደለም በቃ አንዳንዱ ፊቴ ላይ የሆነ ነገር ያወጣብኛል። የሆነ በቃ ደግሞ የፊቴ ችግር ነው ማለቴ ምክንያቱም ደረቅ ነው ፊቴ። የሆነ ቅባታም የሆነ ቅባት ያለው ከ አሊቬራ ምናምን የሚሰራ ማለቴ ከእሬት ከሬት እና ከምንድንነው የሚባለው። ያ ከሬት እና ከ የሆነ አለ ቅባት ከቅባት የሚያወጣ ነገር ሳሙና ከእሱ የሚሰራ አይነት ሳሙና ቢሆን ለኔ በጣም ነው የሚመቸኝ የሚመቸኝ አይነት ሳሙና ማለት ነው። ወይም እንደዛ አይነት ሳሙና ለመግዛት እሞክራለሁ ማለት ነው። አሁን ላይ እየተጠቀምኩት ያለሁት ሳሙና ዶብ ነው የሚለው ያ ዶብ የሚለው በወተት ነው የሚሰራው። ወተት ነገር ይገባበታል ከዛ ሌላ ነገርም ይገባበታል መሰለኝ ግን ያው ኦሪጅናል ዶብ አይደለም መሰለኝ ለዛ ነው ያልተስማማኝ እንጂ። አሪፍ እንደሆነ በሶሻል ሚዲያ ምናምን ሰምቻለሁ ግን ለኔ እየተስማማኝ አይደለም ምናልባት ያ ኦሪጅናሉም ላይሆን ይችላል ማለት ነው። ከዚህ በፊት አሁን ግን በዚህ ሳምንት ነው ያ ዶቭ የሚለው የጀመርኩት ምናልባት ሲቀጥል ፊቴም ሊሻሻል ይችላል። አ አላውቅም። ከዚህ በፊት እየተጠቀምኩት የነበርኩት ሳሙና ድሩ ነው። ድሮ ነው የሚባለው እና ስታጠበው በዛ በቃ ነጭ ነው የሚሆነው ፊቴ ማለት ነው በቃ ድርቅ ይላል ነጭ ይሆናል ማለት ነው። እና በጣም የሚያደርቅ አይነት ሳሙና አልፈልግም እኔ ደረቅ ስለሆነ ፊቴ ሞይስቸ ማለቴ ፊቴን ሊያሰል ሊያ ማለስለስ የሚችል አይነት ሳሙና ነው የምፈልገው ማለት ነው። በአሁኑ ሰዓት እና ሌላ ደግሞ በጣም አሪፍ ነው የተባለው እስካሁን ያልሞከርኩት አይነት ሳሙና የኢቲ ኬር ምርት ኢቲ ኬር የሚባል ድርጅት አለ ኢትዮጵያ ውስጥ ማለት ነው። እና የውበት መጠበቂያ ነገሮችን ነው የሚያመርተው እንደ ሜካፕ ምናምንም ያመታል ማለቴ ፊታችን አልቤንት የሚባል ነገር ያመርታል። ሌላ ደግሞ ሳሙናም አለ ሳሙናም ይሰራል ይሰራል እና ያ ሳሙና ለደለ ለደረቅ ቆዳ ይሆናል ተብዬ ነበር እና ምናልባት ያሳሙና ለመግዛት እያሰብኩ ነው። ግን በቅርብ አላገኘሁም። እንደውም ጓደኛየ ያን ሳሙና ትሸጥ ነበር እንደ ኤጀንት ሆና ያ ሳሙና ትሸጥ ነበር እና። ምናልባት ከሁለት ከአራት ወር በኋላ ነው የማገኛት ያቺ ጓደኛዬ ከዛ ገዝቼ ለመሞከር እያሰብኩ ነው የኢቲኬር ፕሮዳክት የሆነው ማለት ነው። እና እኔ የምጠቀመው ሳሙና እነዚህ ናቸው።

ጥያቄ ምንድነው የሚለው በመታጠቢያ ቤቱ ውስጥ ትዘምራለህ ወይ ነው የሚለው? እኔ በመታጠቢያው ቤት ውስጥ እውነትን ለመናገር አልዘምርም። ማለቴ በቃ ደስ አይለኝም መታጠቢያ ውስጥ ቤት ውስጥ ሆኜ ለመዘመር ደስ አይለኝም ማለት ነው። ምክንያቱም ለምንድነው የማዘምረው አንደኛ ነገር አይመችም። አሁን ሻውር ውስጥ ሆነን መታጠቢያ ቤት ውስጥ ሆነን አሁን ውሃው እየፈሰሰ ምናምን ለመዘመር አይመችም ደግሞ ያን ያህል ብዙ ሰዓት አልቆይም። ከቆየውም አስራ አምስት ደቂቃ ቢበዛ አስራ አምስት ደቂቃ ነው መታጠቢያ ቤት ውስጥ የምቆየው ማለት ነው። ስለዚህ እኔ ብዙም ጊዜ ስለማልቆይ ደግሞም ስለማይመች ያ ሀይለኛ ድምጽ ማለቴ የውሃው ድምጽ የውሃው ድምጽ ስላለ እኔ ስለማይመቸኝ መታጠቢያ ቤት ውስጥ አልዘመረም ማለት ነው። መታጠቢያ ቤት ውስጥ ግን አንዳንዴ የሆነ ዘፈን ምናምን እከፍታለሁ መዝሙር ሳይሆን ዘፈን እከፍታለሁ ማለቴ አንዳንዴ እኮ መዝሙርም ስንዘምር ቦታው ያልሆነ ቦታ አለ። ለምሳሌ ዝም ብለን አሁን ኮንሰርት ውስጥ ገብተን እዘምራለሁ ብንል ለበረከት ብለን አሁን መንፈሳዊን መዝሙር ነው የማወራው ለበረከት ብለን ሌላ ነገር ሊያመጣብን ሀጢያትም ሊሆን ይችላል። አሁን ኮንሰርት ውስጥ እኔ ብዘምር ሀጢያት ነው ምክንያቱም መዝሙሩ ለቦታው አይገባም። ያው የምንዘምርበት ቦታ አንዳንዴ ለመዝሙሩ የሚገባ መሆን አለበት ምክንያቱም መዝሙር እግዚአብሔር የምናመሰግንበት ወይ ደግሞ የምንጸልይበት አይደል ስለዚህ መዝሙር አንዳንዴ ቦታ ይመርጣል ማለት ነው። አሁን ለምሳሌ ቤተክርስቲያን ብሆን ምናምን እዘምራለሁ ቤተክርስቲያን ውስጥ ሆኜ እዘምራለሁ ወይ ደግሞ ቤቴ ውስጥ ከሆንኩ ከሆንኩም ራሱ እዘምራለሁ ዝም ብዬ ግን መሃል ፀርጋ ላይ እዘምራለሁ ብል ግን። ወይም በውስጤ በውስጤ አሁን በውስጣችን በልባችን መዘመር እንችላለን ዝም ብለን ድምጽ ሳናሰማ ማለት ነው። እንደዛ ከሆነ የትም ቦታ ብንሄድ ብንዘምር እንደ በረከት ነው የሚቆጠረው ብዬ አስባለሁ። ግን ዝም ብለን አሁን መታጠቢያ ውስጥ መታጠቢያ ቤት ውስጥ ወይ ደግሞ ሽንት ቤት ውስጥ ወይ ደግሞ ቅድም እንዳልኩት ኮንሰርት ሌላ መጠጥ ቤቶች ምናምን ዝም ብለን ጮህ ብለን ብንዘምር ግን እኔ እንደ ሀጢያት ነው የምቆጥረው ስለዚህ አልዘምርም ለዛ ነው እንደውም የማልዘምረው ማለት ነው። እና ቦታው መዝሙር ራሱን ለመዘመር ቦታ ይመጣል ብዬ አስባለሁ። ግን በውስጣችን ማለቴ አሁን እግዚአብሔር ማመስገን ለእግዚአብሔር መጸለይ ከእግዚአብሔር ጋር ማውራት ሁሌ ማውራት አለብን ሁሌ መጸለይ አለብን። ሁሌ ማመስገን አለብን ብዬ ስለማስብ ዝም ብለን ድምጽ ሳናወጣ ግን የትም ቦታ ብንሄድ የትም ቦታ ብንሄድ ማለት ነው መዘመር እንችላለን ማለት ነው። ለምሳሌ ግን ቅድም እያልኩት እንደነበርኩት አሁን ኮንሰርት መጠጥ ቤቶች ምናምን በሃይማኖቻችን መሄድ አይፈቀድም። እኔም ራሱ ወደ እነዛው ቤቶች አልሄድም መጠጥ ቤት ምናምን አልሄድም። አይፈቀድም ማለት ነው በሃይማኖታችን በክርስትና በክርስትና በኦርቶዶክስ ሃይማኖት እምነት ውስጥ ወደ መጠጥ ቤት ምናምን መሄድ አይፈቀድም። ስለዚህ ወደዛ ቦታ ስለማልሄድ እዛ ቦታ ላይ እኔ አልዘምርም። መታጠቢያ ቤት ራሱ ወይም በውስጤ እግዚአብሔርን አመሰግናለሁ ወይ ደግሞ እጸልያለሁ ወይ ደግሞ እዘምራለሁ እንጂ ዝም ብዬ ጮህ ብዬ አልዘምርም። እንደውም አንዳንዴ ሲዘምሩ ምናምን እሰማለሁ እነሱን አልፈርድባቸውም የራሳቸው የሆነ እንደኔ አስተሳሰብ ይኖርባቸዋል ይኖሯቸዋል ግን እኔ እነሱ ራሱ ሌሎች ሰዎች ሲዘምሩ መታጠቢያ ቤቱ ውስጥ ሆነው ሲዘምሩ ራሱ ደስ አይለኝም ማለት ነው። ምክንያቱም ቦታው አይገባም ብዬ ስለማስብ ማለቴ እግዚአብሔር እግዚአብሔር ማመስገን ብንፈልግ በውስጣችን ማመስገን እንችላለን ወይ ደግሞ በውስጣችንም መዘመር እንችላለን ብዬ ስለማስብ እዛ መታጠቢያ ውስጥ ሆኖ ጮህ ብሎ መዘመር ደስ አይለኝም ማለት ነው። እኔ የት አካባቢ ነው ጮህ ብዬ የምዘምረው? ቅድም እያልኩት እንደነበር ቤተክርስቲያን ውስጥ ስሆን አሁን ጮህ ብዬ እዘምራለሁ ማለት ነው ወይ ደግሞ ቤቴ ውስጥ ከሆንኩኝ ደግሞ ጮህ ብዬ እዘምራለሁ ማለት ነው እንጂ ሌላ ቦታ ላይ ከሆንኩኝ በውስጤ ነው የምዘምረው በውስጤ ነው የማመሰግነው ማለት ነው። እናም መታጠቢያ ውስጥ ሆኜ እኔ አልዘምርም። አልዘምርም ምክንያቱም ቅድም እየጠቀስኩት እንደነበረው ቦታው አይገባም ብዬ ስለማስብ ቦታው ለዛ አሁን መዝሙር እኮ የተቀደሰ ነገር ነው። አሁን በመዝሙር ራሱ ከህመማችን መፈወስ እንችላለን ልንፈወስ እንችላለን ስለዘመርን ብቻ ማለት ነው። አንዳንዴ ደግሞ ጸሎት በዛም ጸሎት አድርሰን ጸሎታችንም ሊሳካ ይችላል። እንደውም እኮ አሁን ጸሎት ስንጸልይ ፀጉራችን ተሸፍነን ምናምን ነው መሆን ያለበት ወደ ምስራቅ ፊታችን አድርገን ምናምን ማለት ነው መዝሙሩም አንዳንዴ ጸሎትም ሊሆን ይችላል ምስጋናም ሊሆን ይችላል በመዝሙር ዘንድ ማለት ነው። ስለዚህ ስርዓት የራሱ የሆነ ስርዓት ስላለው በመታጠቢያ ውስጥ ሆኜ ጮህ ብዬ ምናምን መዝሙር አልዘመርም በቃ በዛ በቤተክርስቲያን ውስጥ ወይም ሆኜ ወይ ደግሞ ቤት ውስጥ ብቻዬን ስሆን ምናምን ነው ጮህ ብዬ የምዘምረው ማለት ነው። ግን እዘምራለሁ መዝሙር ሁሌ ነው የምዘምረው።

ጥያቄው ምንድነው የሚለው ልብሶችህ በስርዓት የተቀመጡ ናቸው ወይ ነው የሚለው? እውነትን ለመናገር አሁን ላይ በደንብ በስርዓት የተቀመጥናቸው ብዬ አላወራም። ምክንያቱም በቃ አንዳንዴ እንትን ነው ከስድስት ወር በዚህ ስድስት ወር ውስጥ የኔ ያኗኗር ስታይል በጣም እየተቀየረ ነው ያለው እንዴት ነው? ከስድስት ወር በፊት አዎ ልብሶቼ በስርዓት ነው የማስቀምጣቸው ቁም ሳጥን ውስጥ በጣም በደንብ ታጥበው ተተኩሰው ምናምን ነበር የሚቀመጡት ቁም ሳጥን ውስጥ ማለት ነው። በዚህ ስድስት ወር ውስጥ ግን ዩኒቨርሲቲ ገብቼ ማለት ነው ግቢ ውስጥ ነው ምኖረው ዶርም ውስጥ ምናምን ማለት ነው። እና የራሳችን የሆነ ሎከር ተሰጠን እና የየራሳችን ማለት ነው እና ሎኮሮ ልብስ ለማስቀመጥ አይመችም በቃ ደግሞ ልብሶቼ መተኮስ አልችልም። ምክንያቱም ያ መተኮሻ የለኝም ደግሞ አይፈቀድልንም ገዝተን እናስገባ ብንል ራሱ ወደ ዩኒቨርስቲው አይፈቀድልንም ማለት ነው። እና ዝም ብዬ አጥባቸዋለሁ በቃ በደንብ አጥባቸዋለሁ ልብሶቼ በእጄ ነው የማጥበው አጥባቸዋለሁ ከዛ ሳልተኮስ ነው አጥፊ የማስቀምጣቸው ማለት ነው። ደግሞ አጥፌ ስለማስቀምጣቸው ደግሞ ስለማይተኮሱ ምንድነው የሚሆኑት በቃ ጭምድድድ ይላሉ ማለት ነው። እና ስለብሳቸው አንዳንዴ አፍራለሁ የምር ጭምድድድ ሆኖ ጭምድድድ ብሎ መልበስ ልብስን አንዳንዶቹ በተለይ ሸሚዝ ሲሆን ጭምድድድ ነው የሚለው እና ሳይተኮስ ሲቀር ማለት ነው እና መተኮሻም የለኝም። ወጥቼ እንዳላስተኩሰው ደግሞ እንዳላስተኩሰው ደግሞ ከግቢ መውጣት ማለት ነው በጣም ሩቅ ነው ግቢው በሩ በሩ ድረስ ለመድረስ አንድ ግማሽ ሳት ምናምን ነው የሚፈጅብኝ በእግሬ ማለት ነው። ታክሲ ምናምንም ራሱ አይገባበትም እዛ ግቢ ውስጥ ማለቴ ታክሲ አርጌ ልውጣ ብል የግል መኪና ካልሆነ በስተቀር ታክሲ ምናምን የለም ማለት ነው። የግል መኪና ደግሞ የለኝም ገና ተማሪ ነኝ። እና በቃ መውጣቱ ስለሚሰለቸኝ አንዳንዴ እኮ አስተኩሰዋለሁ ግን አብዛኛው ጊዜ ሳላስተኩስ ነው አጥፌ የማስቀምጠው ማለት ነው። እና ልብሶቼ በአሁኑ ሰዓት ላይ በስርዓት የተቀመጡ ናቸው። ብዬ ማውራት በጣም ነው የሚከብደኝ ምክንያቱም ልብሶቼ አጥቤ በቃ ዝም ብዬ አጥፌ ትንሽ ሽታ ምናምን አርጌ ነው የማስቀምጣቸው እንጂ እንደ ድሮ በደንብ ተተኩሰው ቁም ሳጥን ውስጥ ምናምን አይቀመጡም ማለት ነው። እንደ ድሮ ሚታጠፉ ታጥፎ ዝም ብሎ ተዘርግቶ የሚቀመጥ ደግሞ ተዘርግቶ አይደለም እየተቀመጡ ያሉት ማለት ነው። አሁን ላይ ዝም ብዬ ዝም ብዬ ነው የማስቀምጠው አጣጥፌ አስቀምጠዋለሁ ጥቅሙ ምንድነው? አጥፌ ድርድር ነው የማደርጋቸው ልብሶቼ ድርድር አድርጌ ስለ መጀመሪያ አጥፌ ምናምን ሲታጠቡ አጥፌ ድርድር አድርጌ ነው የማስቀምጣቸው እና ከዛ አሁን ለምሳሌ የሆነ ልብስ መልበስ ብፈልግ እተች ምናምን ካለ እሱን ለማውጣት ያ ልብሶች በስርዓት ያጠፍኩትን ይበላሽብኛል ማለት ነው በቃ አይመችም። ያ የተሰጠን ሎኮር ልብስ በትክክል በስራት ለማስቀመጥ አይመችም ማለት ነው። ወይም በየቀኑ ማጠፋ አለብኝ ለምሳሌ የሆነ ዛሬ የሆነ ልብስ ካወጣሁ ይበላሽብኛል ከዛም በድጋሚ ማስተካከል አለብኝ። አንዳንዴ በጣም የሚገርመኝ ለኮሬን ማስተካከል ላይ ልብሶቼን በስርዓት በማጥፍ ላይ ነው ጊዜን በጣም የማቃጥለው ደግሞም እኮ በደንብ አጥፌው ራሱ ትንሽ አንድ ሳምንት ምናምን ቢቆይስ አይቆይም በቃ በአንድ ቀን ይበላሽብኛል። ደግሜ አስተካክለዋለሁ ከዛ ደግሞ ይበላሽብኛል አንዳንዴ ምንድነው የማደርገው ዝም ብለሽ በቃ ጊዜሽን አታቃጥይ። ይሄ በፍጹም አይስተካከልልሽም። ዝም ብለሽ የምትፈልጊውን ልብስ አውጥተሽ ዝም ብለሽ ዝጊው እንደዉም አታስተካክይ ምናምን እላለሁ ለራሴ ማለት ነው። እና በአሁኑ ሰዓት ላይ ልብሶቼ በስርዓት እኔ አላስቀምጥም። አጥፌ ምናምን አላስቀምጥም ግን ይሄ ስል ልብሶቼ በስራት አላስቀምጥም ስል ግን ዝም ብዬ ቆሻሻ ላይ ቦታ ዝም ብዬ አልጥለውም። ለምሳሌ የሆነ ልብሴ የሆነ ያጠብኩት ንጹህ የሆነ ልብስ ዝም ብዬ ባገኘሁበት ቦታ አዋራ በሚነካው ቦታ ምናምን አላስቀምጥም። ሎኮሬ ውስጥ ነው የማስቀምጠው ግን በሎኮሬ ውስጥ ሆኖ ግን ዝርግፍግፍ ያለ ነው ነው አሁን እያልኩት ያለሁትን እንጂ ቆሻሻ ቦታ ላይ ምናምን አላስቀምጠውም ወይም ደግሞ ፌስታል ላይ ዝም ብዬ ፌስታል ላይ ቋጥሬ ምናምን አላስቀምጠውም። ምክንያቱም እንዳይጨማደድ በጣም እንዳይጨማደድብኝ እንዳይቆሽሽብኝ ምናምን ስል በደንብ በደንብ አጥበውና መጀመሪያ ከዛ አጥፈዋለሁ በተቻለኝ አቅም እንዳይጨማደድ አድርጌ ማለት ነው ከዛ ትንሽ ታረግበታለሁ ከዛ አጥፊ ሎከሬ ውስጥ አስገባዋለሁ ማለት ነው። ግን ይሄ የአቀማመጥ ልብሶቼ እኔ እያረካኝ አይደለም በደንብ እንዲቀመጡ ነው የምፈልገው ማለት ነው። በቃ ልብስ ስለብስ ራሱ በቃ አንድ ልብስ ካነሳው ይበላሻል ይፈርሳል ማለት ነው ያ በስርዓት ያቀመጥኩት ያስቀመጥኳቸውን ልብሶቼ ይፈርስብኛል እንደ አዲስ ማስተካከል አለብኝ ማለት ነው። ደግሞ በቃ በየቀኑ ማስተካከል ደግሞ ይሰለቸኛል እና በአሁኑ ሰዓት ላይ ልብሶቼ በስርዓት የተቀመጡ ናቸው ብዬ መናገር ይከብደኛል

ጥያቄ ምንድነው የሚለው የጎረቤቶችህ ድምጽ ትሰማል የጎረቤቶችህን ድምጽ ትሰማለህ ወይ ነው የሚለው? አዎ የጎሮቤቶቼን ድምጽ እሰማለሁ። እንዴት እንደውም በጣም ነው የሚሰማው። ይሄ በሁለት መንገድ በሁለት መንገድ ነው የምወስደው እንዴት ነው አንዱ ከስድስት ወር በፊት የነበረው የነበሩትን። ጎረቤቶቼን አዎ አሁን ደግሞ አሁን ላይ አሁን ላይ ያሉትን ጎረቤቶቼ ድምጽ ነው ማለት ነው። በሁለት ከስድስት ወር በፊት የነበሩ ጎረቤቶቼ ብዙም አይሰማም ነበር ማለቴ አንዳንዴ አልፎ አልፎ ነበር የሚሰማው እንጂ ሁሌ አይሰማም ነበር። ምክንያቱም የኛ የኛ የኛ የኛ የሆነ ካንሾላ አላ የኛ የኛ ግቢ አለ። የኛ ግቢ ያለ የነሱም ግቢ አለው እና ብዙም አይሰማም ነበር ማለት ነው። ማለት የሆነ ፎቅ ነው ቤታችን የነሱም ፎቅ ነው እና በቃ አይሰማም ኦልሞስት በቃ በአጠቃላይ አይሰማም ማለት ይቻላል። አንዳንዴ ነበር የሚሰማው አንዳንዴ ዘፈን ሲከፍቱ በጣም ጮህ አድርገው ወይ ደግሞም የሆነ ድግስ ምናምን ኖሮባቸው አሁን ብዙ ሰው ሲመጣ እና ዘፈን ሲከፈት ምናምን ነው ድምጽ የሚሰማ ማለት ነው። ሌላ ጊዜ ግን ያን ያህልም አይሰማም በቃ እነሱም ስራ ላይ ነው የሚውሉት እኛም ስራ ላይ ነው የምንውለው ማታ ማታ ነው የምንገናኘው እና ብዙ ብዙ አይሰማም ማለት ነው። አንዳንዴ ግን እንትን ነው የሆነ መለያያ በብሎኬት የተሰራ ነው ብዙም እንትን አይደለም ማለቴ የሆነ ረጅም አይደለም ያ የሚያለያየን ማለት ነው ከጎረቤቶቼ ጋር እና አንዳንዴ እንጠራራለን በዛ ማለት ነው። አሁን ለምሳሌ እነሱን መጥራት ብፈልግ እቤቴ ሆኜ በቃ እዛ ግቢ ውስጥ ሆኜ ብጥራቸው ብጥራቸው ይሰሙኛል ማለት ነው እነሱም ቢጠሩኝ ይሰሙ ይሰሙ ቢጠሩኝ እሰማቸዋለሁ ማለት ነው። አንዳንዴ በዛም ሆነን በየቤታችን ሆነን እናወራለን ማለት ነው እዛ ግቢ ውስጥ ሆነን አንዳንዴ የሆነ ነገር አጭር ወሬ ከሆነ ለመጠያየቅ ምናምን ማለቴ ለምሳሌ ስለሆነ ነገር መረጃ ሲፈልጉ ምናምን በዛ እንጠራራለን ማለት ነው። በቃ ብዙም እንትን አይደለም ሚያለያየን አጭር ሆኖ በብሎኬት የተሰራ ነው። እና ማውራት እንችላለን በዛ ማለት ነው። ግን አብዛኛው ጊዜ ድምፃችን ቤት ሆነን የምናወራ ከሆነ ቤት ሆነን የሆነ ነገር የምሰራው ከሆነ ብዙ ጊዜ አይሰማም ማለት ነው። ግን በቃ ድመታችን ራሱ የኛ ድመት ወደ እነሱ ትሄዳለች የነሱ ድመት ደግሞ ወደ እኛ ትመጣለች አንዳንዴ ስጋ ምናምን ሲሰራ ቤታችን ይሸታታል የነሱ ድመትና ወደ እኛ ቤት ትመጣለች ማለት ነው። ግን የ የእነሱም የኛም እንደዛው እነሱ የሆነ በግ ምናምን እኛም በግ ስናርድ ወይም እነሱ በግ ካረዱ ወይም ፍየል ምናምን በቃ የሆነ ስጋ ነገር ከሸተታቸው ድመቶቻችን በቃ ይመጣጣሉ ማለት ነው። እና በቃ እንደውም ጠርብ ነው ማለት ይቻላል ከአንዱ ጎረቤታችን እና እዛው እያለን ራሱ ግቢ ውስጥ እያለን ስናወራ እንሰማማለን ማለት ነው። ሁለተኛ ጎረቤት ጎረቤቶቼ የምላቸው ደግሞ አሁን ከስድስት ወር በኋላ አሁን ያለሁበት ቦታ ነው ጎረቤቶቼ የነዚህን ጎረቤቶቼ ድምጽ በጣም ነው የምሰማው ማለት ነው። እንዴት ነው አሁን ግቢ ውስጥ ነው የምኖረው ዶርም ውስጥ ማለት ነው እና ጎረቤቶቼ እምላቸው በቃ ከአንድ ክፍል አለ አንድ አሁን አንድ ክፍል አለ እኔ የምኖርበት ማለት ነው። ሌላ ደግሞ ከጎኔ ደግሞ ሌላ ክፍል አለ ከፊቴ ከፊት ለፊት ከፊት ለፊታችን ሌላ ዶርም አለ ማለት ነው። እና በቃ ድምጽ በጣም ነው የሚሰማው አሁን ራሱ እያወራሁ አሁን እያወራሁት ያለሁት ራሱ ሊሰሙት ይችላሉ ቤት ውስጥ ሆኜ ነው የማወራው ይሄንን ቤቴ ተዘግተዋል እና ቢሆንም ግን ያ ዶርማችን ተዘግቶ ነው ያለው አሁን ላይ ግን ቢሆንም እንደዛ ሆኖ ሊሰሙት ይችላሉ ምክንያቱም የእነሱን ድምጽ እኔ ዝም ካልኩኝ እነሱን የሚያወሩት ሁሉ መስማት እችላለሁ እኔ ማለት ነው። በቃ እና የጎረቤቶቼን ድምጽ እሰማለሁ እነሱም ይሰማሉ ማለት ነው። ብዬ አስባለሁ ይሰማሉ ብዬ በደንብ ነው የሚሰማው መስማት ካልፈለኩ በስተቀር በደንብ ነው የሚሰማው ማለት ነው። ወይም አሁንም ዘፈን ሲከፍቱ ዘፈን ሲከፍቱ ወይ ደግሞ ሲጯጯሁ ደግሞ በጣም ነው የሚለየው ያ ድምጽ ዶርሙ ያህል ነው ከእኔ ጋር ያሉት ያህል ነው የሚሰማኝ ማለት ነው። እና የጎረቤቶ የጎረቤቶቼን ድምጽ በደንብ ነው የምሰማው በሁለቱም ድሮ በነበርኩበት ሰፈርም አሁን ባለሁበት ቦታም በሁለቱ የጎረቤቶቼን ድምጽ እሰማለሁ። እና ግን ደስ አይልም አሁን ድሮ ኖርማል ነበር ማለቴ የተለመደ ነው ከስድስት ወር በፊት የነበርኩበት ማለት ነው። አሁን ላይ ግን የጎረቤቶቼን ድምጽ አንዳንዴ በጣም ነው የሚረብሸኝ ማጥናት አልችልም። ወይም መተኛት አልችልም በቃ በጣም ነው የሚረብሸኝ ማለት ነው። እና ድምፃቸውን እንዲቀንሱ ምናምን ሄጄ ወጥቼ ራሱ እምነግርበት ጊዜያት አለ ወይም ዝም እንዲል ወይም ድምፃቸውን እንዲቀንሱ ማለት ነው። እና አንዳንዴ ደግሞ ወደ ጥልም ሊያስከትል ይችላል። ምክንያቱም እነሱ መብታችን ነው ነው የሚሉት እኔ ደግሞ ድምጽ የመረበሽ የመረበሽ መብት

ጥያቄው ምንድነው የሚለው በመስታወት ላይ ምን ያህል ጊዜ ታያለህ ነው የሚለው? እኔ በመስታወት ላይ የማየው ጊዜ በጣም ብዙ አይደለም። ምክንያቱም ማለቴ አንዳንዴ ብዙ የማይበት ጊዜ አለ አንዳንዴ ደግሞ ጭራሽ አላይም ማለት ነው። ይሄ እንዴት ነው? አንዳንዴ ብዙ ጊዜ የማይበት ጊዜ መቼ ነው? ስራ ሳይኖረኝ ስቀር ሲቀር የምር ስራ ሳይኖረኝ ሲቀር ዝም ብዬ አንዴ ፀጉሬን አስተካክላለሁ አንዴ የሆነ ፊቴ ላይ የሆነ ነገር ወጣብኝ ወይ ብዬ አያለሁ። በቃ ዝም ብዬ ስራ ሳጣ በቃ መስትያት ላይ ነው ቁጭ ብዬ የምውለው ማለትም ይቻላል ማለት ነው። አንዳንዴ ራሱ ፀጉሬ አስተካክዬው አይ በቃ እንደውም አሪፍ አይደለም ምናምን ብዬ በድጋሚ አስይዘዋለሁ ወይ ደግሞ ሽሩባ ሽሩባ ተሰርቼም ከሆነ ገና ሳይበላሽ ማለት ሳያረጅ ምናምን ፈትቼ በድጋሚ እሰራዋለሁ ወይ በራሴ በቃ እንደዛ ሳደርግ በመስተዋት ነው የማየው ማለት ነው። እና ስራ ሳይኖረን ሲቀር ዝም ብዬ ቁጭ ብዬ የማየበት ብዙ ሰዓት የማሳልፍበት ሁኔታ አለ። ስራ ሲኖረኝ ግን ጭራሽ ነው አንዳንዴ በቃ ሳላይ ራሱ ወደ ስራ የሚሄድበት ጊዜም አለ ማለቴ በጣም ስራ ሲበዛብኝ ወይም ትምህርት ፈተና ላይ ብንሆን ምናምን ጭራሽኑ ቀኑን ሙሉ ሳላይ የምውልበትም ጊዜ አለ በቃ ፊቴን እታጠባለሁ የሆነ በቃ የሚቀባ ነገር ካለም ተቀብቼ ምናምን ዝም ብዬ ነው የምወጣው ሳላይ ማለት ነው። ደግሞ እኔ የሆነ ሜካፕ ምናምን የምጠቀም አይነት ሰው አይደለሁም። ማለቴ አልጠቀምም ሜካፕ አልጠቀምም ዝም ብዬ የምጠቀምው ሎሽን ብቻ ነው ለፊቴ ማለት ነው። እና ፊቴ ታጥቤ ሎሽን አድርጌ ምናምን መስታወት ሳላይ ወደ ትምህርት ቤት ወይ ደግሞ ወደ ስራ የሚሄድበት ጊዜ አለ። ይሄ መቼ ነው የሚሆነው? ፈተና በፈተና በጣም ፈተና ካለን ምናምን እና እያጠናሁ ከሆነ ብዙ ጊዜ ከሌለኝ ከተጨናነቅኩ በስራ ወይ ደግሞ በትምህርት ምናምን ከተጨናነቅኩ ነው እንደዛ የማደርገው እንጂ አብዛኛው ጊዜ ምንድነው የማደርገው? በቀን ወይም አንዴ ወይም ሁለቴ የግድ መስታወት አለ ማለት ነው። በቃ ቢዚ ከሆንክ ማለቴ ስራ ምናምን ከበዛብኝ ግን ሳላይ የምውልበትም ቀን አለ ማለት ነው። ግን መስታወት መኖሩ በጣም አሪፍ ነው ማለት ነው ብዬ አስባለሁ ምክንያቱም መልካችን አሁን የየራሳችን ማየት እንፈልጋለን እና መስታወት መኖሩ አሪፍ ነገር ነው መስታወትን የፈጠረ ሰው አደንቀዋለሁ ማለት ነው። ሌላ ነገር ግን መስታወት ላይ ምንድነው? ፊታችን የፊታችን ለምሳሌ ምዝጋይ በግራችን የነበረው ወደ ምዝጋ ነው የሚታየው ማለቴ ይገለበጣል ምስሉ የመስታወት ፊታችን ስናይ ተገልብጦ ነው የምናየው እና አንዳንዴ የሆነ ለምሳሌ የሆነ ቁስል ምናምን በአንድ ፊታችን ቢወጣ የሆነ ብጉር ነገር ወይም ምናምን ቢወጣ አሁን ለምሳሌ በግራ በኩል ቢወጣ በምዝጋና መስሎ የሚሰማን እና ይሄን ነገር ደግሞ ትንሽ ማወቅ ይገባናል ብዬ አስባለሁ ማለት ነው። እና በቃ በጣም የሚገርመኝ ነገር ደግሞ መስዋዕት የተሰራበት መንገድ ነው የሚገርመው ነገር አሁን መስታወት ጥቅም ላይ የሚውለው ማለቴ መስታወት ፊታችን መልሶ የሚያሳየን እንዴት ነው በጨረር ነው በጨረር በብርሃን ነው የሚሰራው ማለት ነው። ብርሃን አሁን እዛ መስታወት ላይ ሲያርፍ ሪፍሌክት አድርጎ ነው ማለቴ ጨረሩ ተመልሶ ነው ፊታችን የሚያሳየን ማለት ነው። እና በቃ የማስታወትን አሰራር ፊዚክስ ምናምን ስንማር በቃ በጣም ነበር የሚገርመኝ ማለት ነው። እንደውም እንዴት ነው እንዲህ የሆነው ምናምን የምልበት ሰዓት አለ ማለት ነው። እና በቃ የብርሃን ጨረር ተመልሶ ነው ያ ፊታችን የሚያሳየው ማለት ነው። አሁን አንዳንዴ ምንድነው የሚያጋጥመው? አሁን ብርሃን ላይ ሆነን ለምሳሌ ፀሀይ ላይ ሆነን ፊታችን ስናይና የሆነ ደመና ነገር ወይ ደግሞ ጨለማ ነገር ሆኖ ፊታችን ስናየው ልዩነት አለው የምርም ማለት ነው እና አንዳንዴ እንደው ምንድነው የማስበው በቃ የምርም በመስታወት የማየው ፊቴ ትክክለኛ ነው ምናምን ብዬ አስባለሁ ጭራሽኑ ይሄንን ነገር ለማረጋገጥ ማለት ነው። አንድ ማለት የሌላ ሰው ምስል ማየት እችላለሁ አይደል የኔ ምስል ማረጋገጥ ሲያቅተኝ ማለቴ እርግጠኛ ነው ግን ፊቴ እንደዚህ ነው ምናምን ብዬ ለማረጋገጥ ስል ማለት የጓደኞቼን ለጓደኛዬ መስትያት እንድታይ አረኳትና ከዛ በመስታወት ላይ ፊቷን አየሁት ከዛ በጣም ነው የምትመሳሰለው ከእውነተኛው አለም ጋር ማለት ነው ስለዚህ አይ በቃ መስተዋት ትክክል ነው ምናምን አልኩ ማለት ነው እና መስታዋት በመስታዋት የምናየው ፊታችን ተገልብጦ ነው ማለት ነው። እና እኔ በመስታወት ላይ ብዙ ጊዜ ጊዜ ካለኝ ነው የማየው እንጂ ዝም ብዬ መስታወት እያየሁ አልውልም ማለት ነው። እና ደግሞ መስታወት እያየን ብንውል ጊዜያችን ማቃጠል ነው የሚሆንብን በቀን ሁለቴ ወይም ሶስቴ መስታወት ካየን በቂ ነው። ደግሞ እዛ መዋል አይደለም አንዴ አየት አድርገን ወደ ስራችን መሄድ ይገባናል ብዬ አስባለሁ

ጥያቄ ምንድነው ሚለው እህል መፍጨት ታውቃለህ ወይ ነው ሚለው? አዎ እኔ እህል መፍጨት አውቃለሁ እንዴት ነው ማውቀው። ማለት ከልጅነቴ ጀምሮ ነው እህል መፍጨት እማውቀው ማለት ነው። ግን ሚፈጨው መፍጫ ቤት አለ ሌላ ማለቴ መፍጫ ቤት አይደለም ሚፈጨው ድሮ ቤትም ይፈጭ ነበር። ግን እኔ እስከማውቅ ድረስ እኔ ባለሁበት ዘመን የተጀመረው። እህል ቤት ነው እህል ቤት ማፍጫ አለ። ሚፈጭበት እህል ሚፈጭበት ቤት አለ። ማሽን ምናምን ያለው ማለት ነው። ከዛ በማሽኑ ነው ሚፈጨው ማለት ነው። ከዛ ግን እህል እንዴት ነው? አሁን ኢትዮጵያ ውስጥ ማለት ነው አብዛኛው ሰው ሚበላው ምግብ እንጀራ ሚባል እና ሀምባሻ ሚባል ነው። ሚበላ ማለት ነው እንደ ዳቦ ነገር ነው አምባሻ። ከዛ እንጀራ እና አምባሻ ነው ሚበላው አብዛኛው ኢትዮጵያዊ ማለት ነው እኔም እንደዛ ነው ምበላው አብዛኛው ጊዜ። ምግቤ እንጀራ እና አምባሻ ነው ማለት ነው። እና እሱን ለም ለመስሪያ እንጀራ ለም ለመስራት ለምሳሌ እህል ያስፈልጋል ጤፍ ከሚባል ነው። አብዛኛው ጊዜ እንጀራ ሚሰራው ከዛም ጤፍ ወደ መፍጫ ቤት። ያ ሚፈጭበት እህል ሚፈጭበት ቤት አለ አላልኩም ማሽን በማሽን ነው ሚፈጨው። እና ትልቅዬ ነው ማሽኑም በጣም ትልቅዬ ነው። ትልቅዬ ነው ማለት ነው ከዛ በዛ እንደውም አብዛኛው ሰው በኩንታል ምናምን ነው ሚገዛው ማለት ነው። እና ወይም አምሳ ኪሎ ግራም ወይ ደግሞ አንድ ኩንታል ምናምን ነው ሚገዛው እና ይፈጫል እህሉ ማለት ነው። ከተፈጨ በኋላ ለምሳሌ ጤፍ ምናምን ቢሆን ወይ ደግሞ ስን እንትን ሌላ እህል አይነት ገብስም ሊሆን ይችላል። ወይ ደግሞ ሌላም ስንዴም ሊሆን ይችላል። እና ይፈጭ እና ከዛ ወደ ቤት ምናምን ይመጣል ማለት ነው። እንዴት ነው ግን አሁን እህሉ? አ አብዛኛው ሰው በኩንታል ነው ሚገዛው አላልኩም እና እንዴት ነው ሚወሰደው ወደ መፍጫ ቤቱ? አብዛኛው ጊዜ አህያ ነው ሚጠቀሙት እዛ ሚፈጩት ሰዎች ለትራንስፖርት ማለቴ ለመጓዚያ ለመጓዢያ። ምንድነው? ሚጠቀሙት አህያን ነው ሚጠቀሙት ማለት ነው። በአህያው አንድ ኩንታል ጤፍ ወይ ደግሞ አንድ ኩንታል ስንዴ ሊሆን ይችላል ሌላም የእህል አይነት። ያ በአህያ አርገው ይወስዱታል ወደ መፍጫ ቤቱ ማለት ነው። ከዛ ተ ከተፈጨ በኋላ ደግሞ ወደ ቤት በዛው ይመለሳል ማለት ነው። አንዳንዴ ነው። መኪና ወይም ምናምን ሚጠቀሙት እንደውም መኪና እንደውም አይጠቀሙም ማለት ይቻላል። በቃ አልፎ አልፎ ነው ሚታየው በመኪና እህል ወደ መ መፍጫ ቤት ተይዞ ሚኬደው አልፎ አልፎ ነው እንጂ አብዛኛው ጊዜ አህያ ነው ሚጠቀሙት ማለት ነው። እና እዛ ተፈጭቶ ምናምን ወደ ቤት ይመጣል ከዛ በኋላ ወይማ ወደ አምባሻ ይሆናል ወይ ደግሞ እንጀራ ምናምን ይሰራል ማለት ነው። በተፈጨው እህል። እና እንደ ድሮ ድሮ ደግሞ ምንድነው? ሚደረገው እህል እህል መፍጫ ቤት አልነበረም ያ ያ ማሽን አሁን አሁን የው ነው የተስፋፋው እንጂ የመጣው እንጂ አሁን እኔ ከም ከተወለድኩ በኋላ ማቀው ያ መፍጫ ቤት ነው። ያ መፍጫ ቤት ያለው ማሽን በዛ እንደሚፈጭ ነው ማቀው። ድሮ ግን ወላጆቼ እንዳሉኝ ማለት ነው። እህል ቤት ነው ሚፈ ቤት ነበር ሚፈጨው። ማለቴ ያ ማሽን አልነበረም። ከዛ ም ምንድነው እህል ቤት ነው ሚፈጨው ብለውኝ ነበር። እንዴት ነው ሚፈጨው? ትልቅ ድንጋይ አለ ከዛ ትልቅ ነው ያ ድንጋዩ ያ ሚፈጭበት እህል። ከታች ሚሆነው ማለት ነው። ከዛ ከላይ ደግሞ ሌላ መካከለኛ የሆነ ድንጋይ ማለቴ ለመያዝ ሚመች አይነት ድንጋይ ምናምን ተደርጎ ሰው ነው ሚፈጨው ደግሞ ማለቴ ያ ሰው በጉልበት ነው ሚሰራ ማለቴ በጉልበቱ። ማ እንደ ማሽን አሁን እህል አስገብተን በቃ ያ ማሽኑ ከፍተን ተፈጭቶ አይወጣም። እንዴት ነው ሚያረጉት? እናቶቻችን ምናምን ነበር አብዛኛው ጊዜ እህል ሚፈጩት በድሮ ጊዜ ማለት ነው እና። ያ እህሉ እዛ ድንጋይ ና ድንጋይ ላይ ይሆንና ከዛ ከላይ ደግሞ በሌላ ድንጋይ አርገው። ይፈጩታል ማለት ነው እና በዛ መንገድ ነበር ሚፈጨው። እህል ማለት ነው። ከዛ ግን ስራ በጣም አድካሚ ነበር እንዴት እንደቻሉት አላቅ አላቅም። እንዴት እንደሚችሉት በጣም ነው ግራ ሚገባኝ። ምክንያቱም ሚፈጨው እህል እኮ በጣም ብዙ ነው ትንሽ ቢሆን እሺ አንድ አንድ ኪሎ ምናምን ቢሆን እሺ ያስኬዳል። ሊያስኬድ ይችላል። ግን እህሉ አንድ ኩንታል ምናምን እህል እንዴት ነው? አንድ ሰው በጉልበቱ በድንጋይ አርጎ እንዴት ነው ሚፈጨው ነው ጥያቄው። በጣም ነው ግራ ሚገባኝ ም ደግሞም አንድ ኩንታል ደግሞ ብዙም አይቆይም አንዳንዴ በሁለት ሳምንትም ሊያልቅ ይችላል። እንደ ሁኔታው ለምሳሌ ብዙ ቤተሰብ ምናምን ሲሆኑ። ቶሎ ሊ ሊያልቅ ይችላል እና በየሳምንቱ ነው ሚፈጩት ምናምን ሚለው ነገር በጣም ነው ግራ የሚገባኝ ማለት ነው። ደግሞ ሰርግ ምናምን ሲኖር ደግሞ በጣም ብዙ እህል መፈጨት አለበት ማለት ነው። እና ለሰርግም በዛ ነበር ሚፈጩት። እና እኔ በጣም ነው ግራ ሚገባኝ እንዴት አይነት ጠንካሮች እንደነበሩ ምናምን ነው። ማ ማስበው ማለት ነው። እኔ እስከማውቀው ድረስ ከተወለድኩ ጀምሮ ምናምን ከተወለድኩ ጀምሮ ማውቀው እህል መፍጫ ግን እዛ በማሽን ሚፈጨው ነው። እና እህል መፍጨት አዎ አውቃለሁ ነው

ጥያቄ ምንድነው የሚለው ከደንበኞች ጋር ትገናኛለህ ወይ ነው የሚለው? አዎ እኔ ከደንበኞች ጋር እንደውም ሁሌ ነው የምገናኘው ልብስ ቤታችን ልብስ መሸጫ ቤት ነው ያለን እና ልብስ ነው የምሸጠው እኔ ማለት ነው እና ልብስ ስንሸጥ ደግሞ ሁሌ ከደንበኞች ጋር የመገናኘት የመገናኘት እድል ሰፊ ነው ማለት ነው። ለምሳሌ አሁን የሀበሻ ልብስ ነው የምንሸጠው ቤታችን ውስጥ እና ሁሌ ነው ከደንበኞች ጋር የምገናኘው ማለት ነው። በየቀኑ በቃ በየቀኑ ከአራት እስከ አምስት ከዛም በላይ ደንበኞች አገኛለሁ እንገናኛለን ማለት ነው። እና ደንበኞችን ሳገኝ ማለት ነው እንዴት ምንድነው የሚፈጠረው አሁን ለምሳሌ ደንበኞች ደንበኞች የሚፈልጉትን ነገር ምን ደስ እንደሚላቸው ምን ነገር እንደሚያስቆጣቸው ምናምን ማወቅ እችላለሁ ማለት ነው። በተሻለ ሁኔታ ከደንበኞች ጋር ስውል ማለት ነው እና ምንድን ነው የተመለከትኩት ደንበኞች በቃ በትንሽ ነገር ነው ደስ የሚላቸው በትንሽ ነገሩም ነው በቃ የሚያናድዳቸው ማለት ነው። አንዳንዴ አሁን ለምሳሌ እናቶች ምናምን ትላልቅ ሰዎች ምናምን ሱቃችን ሲመጡ ማለት ነው ልብስ ለመግዛት ምንድን ነው የማደርገው ሻይ ቡና ቡና ወይም ሻይ ልጋብዛችሁ ምናምን ስላቸው በቃ ደስ ይላቸዋል ማለት ነው። እና አንድ ቡና ብጋብዛቸው ለምሳሌ አርባ ብር ምናምን ነው ቡና የሚሸጠው ማለት ነው እና አርባ ብር ብጋብዛቸው በቃ ደስ ብላቸው ልብስ ገዝተው አንዳንዶቹ ራሱ ሳያስቡት የሚገዙ ልብስ አሉ። እና በቃ ቡና ጋብዣቸው በቃ ሳያስቡት ልብስ ገብዝተው የሚሄዱ ሴቶች ራሱ አሉ። እና በጣም ነው ደስ የሚላቸው በቃ ቡና መጋበዝ ይቅርና ዝም ብዬ መጀመሪያ ልጠይቁ መጥተው ልብስ ሊጠይቁ መጥተው ማለት ነው። ለመግዛትም ሳያስቡ በቃ ዋጋው ምናምን ለመጠየቅ የሚመጡ ሰዎችም አሉ ደንበኞች ማለት ነው። እና እነዛም ወንበር ምናምን ስሰጣቸው ቁጭ ብላ በሉ ምን ላሳያችሁ ምናምን ስላቸው በቃ ደስ ብሏችሁ ሳያስቡት የሚጎዙ ሴቶች አሉ አጋጥሞኝ የሚያውቁ ማለት ነው። እና ምንድነው ያስተዋልኩት በትንሽ ነገር ሰዎችን ማግባባት እንደምትችል ነው የገባኝ ማለት ነው። ደግሞ ደንበኞች ደንበኞች ደግሞ ክቡር ነው የሚለው አብዛኞቹ ሸቃጦች የሚሸጡ ሰዎች ደንበኛ ክቡር ነው ነው የሚሉት እኔ ደንበኛ ብቻ ሳይሆን ደንበኛም ያልሆነ ክብር ነው ብዬ ነው የማስበው። ሁሉም ሰው አንድን አንድ አድርጌ ነው የማየው ማለት ነው። እና ደንበኞች ሲመጡ በዛ መልኩ መንገድ ነው የማስተናግደው በቃ በተገባ መልኩ መንገድ ማለት ነው በቃ። በማክበር ስሜታቸውን በመረዳት አሁን አንዳንዴ የሆነ የሚፈልጉት ልብስ አለ ግን መግለጽ እንትን ሊገልጹት በቀላት ራሱ መግለጽ የሚያቅታቸው አይነት አሉ። ማለቴ በቃ የሚፈልጉት ነገር እና ብዙ ልብስ ስታሳያቸው ምናምን እና ይሄ እንደዚህ ነው ምናምን ብለህ ሲመጡ ስታግዛቸው ምናምን በቃ ቶሎ ነው ደስ የሚላቸው ማለት ነው። እና ከደንበኞች ጋር እኔ ሁሌ ነው የምገኘው። እና ሌላ ያስተዋልኩት ነገር ደግሞ ምንድነው? እንትን ለምሳሌ ደንበኞች አንዳንድ ደንበኞች ምንም በቃ ቶሎ የሚናደዱ አይነት ደንበኞችም አሉ። ለምሳሌ በቃ መጥቶ እንትን የሚሉት በቃ ገጭ ገጭ የሚሉ የሆነ ሚገናጨሩ የሆነ በቃ አንዳንዶቹ ዝም ብለው የሚሳደቡም አለ አይጠፉም። ማለቴ አሁን ገና ሌላ ሰው ለምሳሌ ሌላ ቤት ልብስ ጠይቀው ሲመጡ እዛ ወይም ሌላ ሌላ ቤት ልብስ ሊገዙ ፈልገው እና ያ ከሌላ ቤት የገዙት ልብስ የማይወዱት ቢሆን ካልወደዱት ወይ ደግሞ ከተበላሸባቸው እና እኔ እኛ ቤት መጥቶ የተበላሸ ልብስ የምንሰጣቸው ምናምን ይመስላቸዋል እና እናንተ ነጋዴዎች እኮ በቃ ለገንዘብ ብቻ ነው የምታስቡት። ገና ሳይጀመር እኮ ነው ወይም ለምን እንደሚመጡ ግራ ይገባኛል ወይም አይምጡ መምጣት የለባቸውም እንደዛ የሚያስቡ ከሆነ ማለት ነው። ወይ ደግሞ በቃ ገና ሳይገቡ ምንድነው የሚሉት? እናንተ ነጋዴዎች እኮ ለገንዘባቸው ብቻ ነው የምታስቡት እንጂ እኛ ለምን ለብሰው ልብስ ውበት ምናምን እኮ አትጨነቁም ምናምን ይላል ገና ሳይገቡም ግን እንደዛ ሲሉ። ስለሚገባኝ ማለቴ ከዚህ በፊት የሆነ ሰው እንዳትታለላቸው አሪፍ ልብስ ነው ምናምን ብሎ ብሎ የሚሸጡሉ እና ስለሚገባኝ። ትንሽ አረጋግቼ ሁሉም ሰው አንድ እንዳልሆነ ምናምን እንዳልሆነ እነግራቸዋለሁ። እና አንዳንዴ ደግሞ ካልወደዳችሁት ለብሳችሁም ቢሆን ካልወደዳችሁት በኋላ ማምጣት ትችላላችሁ መመለስ ይቻላል ምናምን ስላቸው በቃ ይወስዱታል ልብሱም ማለት ነው። እና እኔ ከደንበኞች ጋር ሁሌ የመገናኘት እድል አገኛለሁ ማለት ነው። በቀን በቃ አስር ሃያ ደንበኞች የማገኝበት ሰዓት አለ። እና ከእነሱ ጋር በጣም ነው የምግባባው። እና ደግሞ የደንበኞችን ፀባይ እረዳለሁ። ብዬ አስባለሁ በቃ እንደ ሁኔታው ነው የምሄደው። አሁን ትልቅ ሰው ከሆነ እንደ ትልቅ ሰው ነው የማወራው። ወጣት ከሆነ ደግሞ በወጣት መንገድ ነው የማወራው። ትንሽ ልጅ ከሆነ ደግሞ በትንሽ ልጅ ነው የማወራው። እና እንደ ሁኔታቸው እንደ ባህሪያቸው እንደ ፀባያቸው መሆን አለ ነው ምሆነው ማለት ነው። እና አገናኛለሁ

ጥያቄ ምንድነው የሚለው ምን የቤት እቃዎች ትጠቀማለህ ነው የሚለው? እኔ የምጠቀምባቸው የቤት እቃዎች ብዙዎች ናቸው። ለምሳሌ ሶፋ አለ የምንጠቀምበት ማለት ነው አሁን ሶፋ ለምሳሌ ለመቀመጥ ነው የምንጠቀምበት። አልጋ አለ አልጋም ለመተኛት እንጠቀምበታለን ማለት ነው። ምንጣፍ አለ ምንጣፍም አንዳንዴ ቁጭ ቁጭልበታለሁ አንዳንዴ ደግሞ ለመስገድ ስንፈልግ እንሰግድበታለን አንዳንዴ ደግሞ የሆነ ነገር ለምሳሌ ልጆች ምናምን ሲጫወቱ እንዲጫወቱበት ምንጣፍ እንጠቀምበታለን ማለት ነው። ሌላ የምንጠቅምበት የቤት እቃዎች ደግሞ እንደ ብረት ድስት መክተፊያ ሽንኩርት መክተፊያ ምናምን ማለት ነው። ቢላ ምናምን እንጠቀምበታለን ማለት ነው። የመሳሰሉት እቃዎች እንጠቀምባቸዋ እጠቀምባቸዋለሁ ለምሳሌ ብረት ድስት ለምንድነው የምንጠቀምበት ወጥ ለመስራት ነው። የምንጠቀምበት እንዴት ነው አሁን ወጥ ለመስራት ምናምን ስንፈልግ ብረት ድስት ነው የምንጠቀመው ማለት ነው። አንዳንዴ ደግሞ የሸክላ ድስትም አለ የሸክላ ድስትም ወጥ ለመስራት ነው የምንጠቀምበት ግን። የሸክላ ድስት ሲሆን የተለየ ነው ጥቅሙ እንዴት ነው ጥቅሙ? ለምሳሌ እንግዳ ሲመጣ ምናምን አንድ የሆነ ባህላዊ ምግብ አለ ኢትዮጵያ ውስጥ እና ያ ባህላዊ ምግብ ትግራይ አካባቢ ነው። አብዛኛው ጊዜ የሚታየው ምንድነው? ጥህሎ ነው የሚባለው ያ ጥህሎ በሸክላ ድስት ነው የሚሰራው የ የጥህሎ ወጥ መባያን አለው ወጥ አለ ማለት ነው። እና ያወጥ በሽክላ ድስት ነው የሚሰራ ማለት ነው። እና ሌላ ምን አለ? ሲኒ የሚባልም አለ ሲኒ ጀበና ምናምን የሚባል አለ ለምሳሌ ሲኒ ቡና ለመጠጣት ነው የምንጠቀምበት ማለት ነው። ሌላ ምን አለ? ደግሞ እንትን ያ ቅድም እንዳልኩት ጀበና አለ ጀበና ምንድነው ጥቅሙ? ቡና ለማፍላት ነው የምንጠቀምበት ማለት ነው። አሁን ቡና በባህላዊ መንገድ ሲፈላ በጀበና ነው የሚፈላው እንደውም የጀበና ቡና ነው የሚባለው እና ጀበና ደግሞ ከሸክላ ነው የሚሰራው እንጂ በቃ በማሽን ምናምን በብረት ወይ እንደ ሲኒ በሴራሚክ አይደለም የሚሰራው። ጀበናም በሸክላ ነው የሚሰራው የሸክላ እቃ ነው ከዛ ቡና ለማፍላት ነው የምንጠቀምበት እኛ ኢትዮጵያውያን ማለት ነው። ሌላ ነገር ደግሞ የቤት እቃዎች ወንበርም አለ አሁን ከጣውላ የሚሰራ ወንበር አለ አይደል? ወንበር እሱን አሁን ለመቀመጥ ምናምን ነው የምጠቀምበት። ጠረጴዛም አለ ጠረጴዛ አሁን ከጣውላም ይሰራል ከብረትም የሚሰራ ሊኖር ይችላል። አላቅም እንደውም አዎ አንዴ አይቻለሁ የብረት ጣውላም የብረት ጠረጴዛ አይቼ አቃለሁ ቤታችን የለም እንጂ። እና ከጠረጴዛ ከጣውላ የተሰራ ጠረጴዛ አለን ያ ጠረጴዛ ጥቅሙ ምግብ ለማቅረብ የሆነ የሚሰራ ስራ ምናምን ሲኖር ደግሞ እንደ መደገፊያ ለምሳሌ የቤት ስራ ምናምን ለመስራት ስፈልግ ጠረጴዛ ላይ ሆኜ ነው የምሰራው። ወንበር ላይ ቁጭልና ደብተሬን የትምህርት ቁሳቁሶቼን ምናምን እዛ ጠርጴዛ ላይ አርጌ ነው የምሰራው። ሌላ የቤተ እቃዎች ደግሞ በቃ ከትንሽ ነገር ለምሳሌ ማንኪያም አለ አሁን ማንኪያ ወጥ ለማማሰል ምናምን ነው የምንጠቀምበት። ሲኒም ቅድም እንዳልኩት ቡና ለመጠጣት ሌላው ቦሽም አለ ቦሽ የሚባል ማለት ነው። ቦሽ ምንድነው? ሻይ ለመጠጣት ነው የምንጠቀምበት ስሙ ቦሽ ነው የሚባለው። ሌላ ነገር ደግሞ የቤት እቃ እንደውም የድሮ ብጠቅስ ደስ ይለኛል። መደብ የሚባል ነገር አለ ማለቴ ድሮ ከጭቃ የሚሰራ እንደ አልጋ ነገር ነው እና ከበጭቃ ነው የሚሰራው። እና እሱን ነገር ደግሞ ለመተኛት ነበር የሚጠቀሙበት። እኔ ተጠቅሜበት አላቅም ያ እቃ ዝም ብዬ እንደ ባህላዊ የኢትዮጵያ ስለሆነ የኢትዮጵያዊ ባህላዊ መተኛ ማለቴ ድሮ የሚተኙበት ስለነበር ነው የጠቀስኩት እዚህ ላይ ማለት ነው። ሌላ የምንጠቀምበት እቃ ደግሞ የምጠቀምበት እኔ ማለት ነው። ለምሳሌ መጥረጊያ አለ መወልወያ ምናምን አለ አሁን መጥረጊያ ቤትን ለማጽዳት ምናምን ነው የምጠቀምበት። ሌላ ደግሞ ቁም ሳጥን ቁም ሳጥን አለ አሁን ቁም ሳጥን ልብስ ለማስቀመጥ እጠቀምበታለሁ ማለት ነው። ሌላ ደግሞ ቁም እንደ ቁም ሳጥን እንትን ቢያቲም ማለቴ ቢያቲ ነው የሚባለው። እንደ ቁም ሳጥን ሆኖ እቃ ማስቀመጫ የምንጠቀምበት አለ ማለት ነው። አርማዲዮም ይባላል ቢያቲም ይባላል እና በጣውላ ነው የሚሰራው እቃ ለማስቀመጥ ነው የምንጠቀምበት ማለት ነው። ብዙ ሌላ እቃዎች አሉ ብዙ ብዙ ናቸው እቃ እኔ የምጠቀምባቸው ማለት ነው። ግን ከብዙዎቹ ጥቂቶቹ ነው አሁን እየጠቀስኩ የነበርኩት ማለት ነው። በቃ እነዚህ እነዚህ የመሳሰሉት ነገር ነው። እና የቤት እቃ እኔ የምጠቀምባቸው ካለ እነዚህ ግን በቃ ኑሮን ማሰብ ራሱ ከባድ ነው። አሁን ካለ እነዚህ እንዴት መኖር እንደሚቻል አላቅም። ማለቴ እንደ ድሮ ወይም በሃደን በአደን ምናምን የምንኖር ካልሆነ እንጂ እነዚህ አስፈላጊ ነገሮች ናቸው ብዬ አስባለሁ

ጥያቄ ምንድነው የሚለው የፀሀይ መውጣትን ታያለህ ወይ ነው የሚለው? እና አዎ እኔ ፀሀይ መውጣትን አያለሁ ምክንያቱም የኔ አልጋ ከመስኮት ዳር ስለሆነ በመስኮት አጠገብ ነው የኔ አልጋ ማለት ነው። ክፍሌ ውስጥ በመስኮት በመስኮት አጠገብ ስለሆነ የፀሀይን መውጣት አያለሁ ማለት ነው እመለከታለምሁ ሁሌ ማለት ነው። እንደውም አብዛኛውን ጊዜ እኔ የማንቂያ ደወል የማንቂያ ሰዓት ሞልቼ አልነሳም እንዴት ነው የምነሳው ፀሀይ ስትወጣ በመስኮቴ አይና ከዛ ከእንቅልፌ እነሳለሁ ማለት ነው። እንደ እንደነጋና እንዳልነጋ በፀሀይ ማውጣት ነው የማየው በቃ ከዛ ሰዓትን ሳይ አብዛኛው ጊዜ አንድ ሰዓት ምናምን ነው የምንነሳው ማለት ነው። በቃ በአብዛኛው ጊዜ እንደውም ፀሀይ ስትወጣ አያለሁ በመስኮቴ ማለት ነው። ከዛ አነሳለሁ እና በዛ ነው የማየው። አብዛኛው ጊዜ ደግሞ ምንድነው የሚያታልለኝ? አንዳንዴ ፀሀይ ሳትወጣ ትቀርና ጠዋት ጠዋት አንዳንዴ ዝናብ ሊጥል ሲል ደመና ይሆናል ከዛ አይ በቃ ገና ነው ፀሀይ አልወጣችሁም ምናምን ብዬ እተኛለሁ ከዛም ስነሳ ሶስት ሰዓት ወይም አራት ሰዓት ሆኗል ማለት ነው። እና አንዳንዴ በዛ ነገር ያታልለኛል ማለቴ እንትን ይሆንብኛል ገና ሰዓቱ ገና ነው ምናምን ብዬ እንዳስብ ያደርገኛል ማለት ነው። የፀሀይ መውጣትን ካላየሁ ገና ገና ያልነጋ ይመስለኛል ማለት ነው። እና እኔ የፀሀይን መውጣት አያለሁ ግን ጠዋት ጠዋት ወጥቼ ፀሀይ ፀሀይ ላይ ቁጭ አይደለም ፀሀይ ለመውጣት የፀሀይን መውጣት ለማየት ብዬ ጠዋት ተነስቼ ምናምን ወደ ምስራቅ እየተመለከትኩኝ ቁጭ አልልም እንደዛ አላደርግም። ባደርግ ደስ ይለኝ ነበር ማለቴ የጧት ፀሀይ ደግሞ በጣም ነው ደስ የሚለው ማለት የሆነ የጧት እና የማታ ፀሀይ መራርስ ስላልሆነ መር ስለማይመር ማለቴ በጣም ስለማይወጣ ደስ ይላል የፀሀይና የጧትና የማታ ፀሀይን ማየት ማለት ነው። ስትጠልቅና ስትወጣ ማየት ደስ ይላል ማለት ነው። ግን እኔ አይመቸኝም አብዛኛው ጊዜ አይመቸኝም ስራ ስለሚበዛብኝ ጠዋት የፀሀይ መውጣት ለማየት ብዬ በቃ ልብሶችን ቀይሬ ምናምን ዝም ብዬ ወደ ምስራቅ እየተመለከትኩኝ ቁጭ አልልም ያለ ስራ ማለት ነው። አንዳንዴ ግን ምንድነው የማደርገው? ጠዋት ከተነሳሁ ለምሳሌ አስራ ሁለት ሰዓት አስራ አንድ ሰዓት ምናምን ከተነሳሁ ነፍሴን ሰውነቴን እንታጠብና ከዛ ምንድነው የማደርገው? ፀሀይ ማለቴ ስለሚበርደኝ በጣም ስለሚበርደኝ በዛውም የፀሀይ መውጣት ማየት ስለምፈልግ ምንድነው የማደርገው ፀሀይ ላይ ቁጭ እላለሁ ማለት ነው እና ወደ ምስራቅ ፊቴ አድርጌ ቁጭ እላለሁ ማለት ነው እና የፀሀይ መውጣት በዛ አያለሁ ማለት ነው። ሌላ ነገር ምንድነው? የፀሀይ ማውጣት እንደውም በጣም የሚገርመኝ ነገር ማለት ነው። አሁን ያለሁበት ቤት እና ከስድስት ወር በፊት የምኖርበት ቤት ይለያያል የተለያየ ቤት ነው የምኖረው ማለት ነው። እና ከስድስት ወር በፊትም ራሱ አልጋዬ ወደ መስኮት ነው ወደ መስኮት አጠገብ ነበርና ከዛ በመስኮት ፀሀይ ፀሀይ ወደ ቤቴ ትገባ ነበር በመስኮት ሁሌ በመስኮት ጠዋት ስነሳ በመስኮት ፀሀይ የፀሀይ መውጣትን አይ ነበር መስኮቴ ወደ ምስራቅ ነው የሚያሳየው ማለት ነው እና መስኮቴ አንዴ ከከፈትኩት የፀሀይ መውጣት አልጋዬ ላይ ሆኜ ማየት እችላለሁ ማለት ነው። እና በጣም ነው ደስ የሚለው ያ የሚሰማህ ነገር ደግሞ የሚሰማ ጠዋት ተነስተህ ፀሀይ መውጣት ስታይ በጣም ነው ደስ የሚል ስሜት ነው ያለው በቃ እንደውም እግዚአብሔርም እንዳት እንድታመሰግን ነው የሚያደርገው ማለት ነው። አሁን አሁን ማለቴ እንደማንሞት ማለት ተኝተን በዛውም እንደማንሞት እኮ ምንም ማረጋገጫ የለንም። ማለቴ የማይነሳ ሰው እንኳን አለ ማለቴ እኛ እድለኞች ሆነን እግዚአብሔር ፈቅዶ እኮ ነው ነገን የምናየው አይደል? አሁን ከእንቅልፌ ስነሳ ምናምን ደግሞ ፀሀይ በመስኮቴ ሳይ መስኮቴን ከፍቼ ፀሀይ መውጣትን ሳይ በቃ እግዚአብሔርን አመሰግነዋለሁ ማለት ነው። ምክንያቱም ከእድሜዬ ውስጥ ከእድሜዬ ውስጥ አንድ ቀን እየጨመረልኝ ነው ማለት ነው። እና የፀሀይ መውጣት ሳይ ደግሞ አምላኬን አመሰግናለሁ ማለት ነው በቃ እድለኝነት ነው አንዳንዴ አይገባንም እንጂ የሚሰጠን ነገር ከሌለን ነገር በጣም በጣም በእጥፍ በእጥፍ ነው የሚበልጠው የፀሀይ መውጣት ማየት ራሱ እኮ በቃ ትልቅ ነገር ነው። የፀሀይ መውጣት የማያዩ እኮ ብዙዎች አሉ አሁን በቀን ውስጥ ስንት ሰው ነው የሚመተው አሁን? ብናየው ኖሮ ያ ዳታ ምናምን ቢኖረን ኖሮ መረጃው ቢኖረን ኖሮ የፀሀይን መውጣት የማያይ ሰው የዛሬ ፀሀይ ስትወጣ ያላየ ሰው እኮ ብዙ አለ። እና የፀሀይን መውጣት አዎያለሁ በቃ ሆን ብዬ እንደውም አንዳንዴ ሆን ብዬ ነው የማየው ማለት ነው። እንደውም ሁሌ ሳላስበው ነው የማየው አንዳንዴም ደግሞ ሆን ብዬ የማይበት ጊዜ አለ። እና የፀሀይ መውጣትን በመስኮቴ ከፍቼ ምናምን ነው የማየው ማለት ነው። ምክንያቱም መስኮቴ ወደ ምስራቅ ነው የሚያመለክተው እና አንዴ ስከፍተው የፀሀይ መውጣትን አያለሁ ከዛ በዛ የፀሀይ መውጣትን ሳይ ደግሞ አምላኬን አመሰግነዋለሁ ማለት ነው። አንድ ቀን ስለጨመርልኝ በህይወቴ

ጥያቄ ምንድነው የሚለው የስራ ጊዜው እንዴት ነው ነው የሚለው? የኔ የስራ ጊዜ ማለት ነው በጣም ነው የሚያስቀው ማለት ነው። ምክንያቱም በቃ ምንም እረፍት የለኝም ማለት ይቻላል በጣም ነው የማዝነው። በቃ እረፍት የለኝም ራሱ ማለት ይቻላል በበዓል ጊዜ ራሱ የምሰራበት ጊዜ አለ በቃ የበአል ጊዜ አሁን አብዛኛው ሰው ከስራ እረፍት ነው አይደል። እኔ ግን የምሰራበት ጊዜ አለ በጣም ነው የሚደብረው የምር ግን ስራዬ ስለምወደው ነው እንጂ። ቅር የማይለኝ ግን አንዳንዴ አሁን የባዓል ጊዜ ሲሆን ሰዎች አይ አሁን እኮ ቅዳሜና እሁድ ነው ስለዚህ እኔ ዛሬ ስራ የለኝም እረፍት ነኝ ምናምን ሲሉ እንዴት እንደምቀናባቸው። በጣም ነው በቃ አንዳንዴ በጣም ነው የሚደብረው ዝም ብዬ ሁሌ ስራ ነው ሁሌ ስራ ነው ሁሌ ስራ ነው በቃ። አንዳንዴ ይደብረኛል ግን ቻል አድርጌ ምናምን እሰራዋለሁ ስራዬን ማለት ነው። እኔ ምንድነው የምሰራው? የባህል ልብስ ነው የምሸጠው የባህል የባህል ልብስ መሸጫ አለኝና እሱን ነው የምሸጠውና። የባዓል ጊዜ እንደውም የባል ሰሞን የባል ጊዜ ምናምን ሲሆን ጭራሽ ብዙ ልብስ የሚፈልግ ሰው ስላለ የዛኔ እንደውም ነው ስራ እኔ የሚበዛብኝ ማለት ነው። የበአል ሰሞን አሁን ሌላ ሰው አይደለም እረፍት ነው። ከመስሪያ ቤት ምናምን ሲሆን አሁን በዓል ጊዜ እረፍት ናቸው አብዛኛው ጊዜ ማለት ነው። ለምሳሌ እሁድ ቢሆን በዓሉ ወይ ደግሞ ቅዳሜ ምናምን ቢሆን ሀሙስ ጀምሮ ምናምን እረፍቱ ነው አብዛኛው ሰው ማለት ነው እኔ ግን ሀሙስ ላይ ስራ ነኝ። አርብም ስራ ነኝ ቅዳሜም ስራ ነኝ እሁድም ስራ ሊሆን እችላል የባሉ ቀን ራሱ ማለት ነው። እና ምንድነው የባህል ልብስ ለምሳሌ ኢትዮጵያ ውስጥ የባህል ልብስ በጣም የሚሸጠው መቼ ነው? የባዓል ጊዜ ነው ጭራሽ ማለት ነው በጣም የሚሸጠው የባህል ጊዜ አሁን ለምሳሌ የልደት በዓል ቢኖር የልደት በዓል ለምሳሌ ሰኞ ቢውል አብዛኛው ሰው ልብሱን የሚገዛው ቅዳሜና እሁድ ነው። የሀበሻ ልብስ ምናምን የሚገዛው ማለት ነው እረፍቴ መቼ ናት ሰኞ ናት ማለት ነው። እና አብዛኛው ጊዜ ምንድነው የሚደረገው ደግሞ? አሁን የበአል ጊዜ ሲሆን አብዛኛው ክርስቲያን ጾሞ ጾም የሚፈታበት ጊዜ ነው ለምሳሌ በዓል ሲሆን ለምሳሌ የፋሲካ በዓል የትንሳኤ በዓል ማለት ነው እና የልደት በዓል ምናምን ጾም የሚፈታበት ጊዜ ስለሆነ በቃ ከበዓል ሲያልፉት ራሱ ሰርግ ምናምን ነው የሚበዛው ማለት ነው። እና አንዳንዴ የበአል ጊዜ የምከፍትበት ሱቅ የምከፍትበት ጊዜ አለ ምክንያቱም ለሰርግ ሲል የበአሉ ቀን የሚገዛ ሰውም አይጠፋም። እና ሁሌ ነው እኔ ስራ ስላለኝ በቃ የስራ ጊዜ ሁሌ ነው ማለት ነው። በየቀኑ በየቀኑ ሃያ አራት ሰዓትም ማለት በሚያስችል ደረጃ ነው እንደውም አንዳንዴ ማለት ነው ሌሊትም የሚሰራ ልብስ አለ ሌሊት ቁጭ ብለን አድረን የምንሰራው አይነት ልብስም አለ። አሁን ሲደርስብን ብዙ ደንበኞች ምናምን ነው ያሉን እና አንዳንዴ ብዙ ትእዛዝ ሲኖር ሌሊት ሌሊቱን ሙሉ አያልቅ ሲለን ማለት ነው። ለምሳሌ አንድ እሁድ ሰርግ ቢኖረው አንተ ሰው እሁድ ሰርግ ቢኖረው ያ ልብስ ካላለቀ እንዴትም ብለን ለእሁድ ማድረስ አለብን አይደል ስለዚህ ቁጭ ብለን የምናድርበትም ጊዜ አለ ያ ልብስ ለመጨረስ ማለት ነው። እና የእኔ የስራ ጊዜ በቃ ሁሌ ሃያ አራት ሰዓት ነው ማለትም ይቻላል ማለት ነው። እና እና ይሄ ስራ የምሰራው ደግሞ ለኔ የሚያደርገው እንዴት ለምንድነው? እኔ ከትምህርቴ ጎን ለጎን ነው የስራ የምሰራው ማለት ነው እና በቃ ትምህርትም አለ ጥናትም አለኝ የሆነ ቤት የቤት ስራ የሚሰራ ይሰጡናል አሳይመንትም ይሰጡናል እና ያንን ሁሉ እያለኝ ሌላ ሌላ ደግሞ ያ ልብስም እሸጣለሁ ሱቁ ማለት ነው። ሱቁ ጋር እና አንዳንዴም ልብስ በራሴ እሰፋለሁ ስለዚህ በጣም ነው የሚከብደው ማለት ነው ይሄን ሁሉ አንድ ሰው ሊሰራው በጣም ነው ከባድ ለኔ በጣም ነው የሚከብደኝ። ደግሞ ይሄ ሁሉ እያደረኩም ደግሞ ማለት አንዳንዴም የመስመር ስራም እሰራለሁ ስለዚህ ለኔ በጣም ከባድ ያደርገዋል ማለት ነው። በቃ ምክንያቱም ይሄ ሁሉ የምሰራው አሁን ላይ ቀጣይ የሆነ እቅድ ስላለኝ ነው ማለት የሆነ የሆነ ቦታ ደርሼ ለራሴ ማያት ስለምፈልግ ነው። እና ለዛም ነው ሁሌ ሃያ አራት ሰዓት የምሰራው ማለት ሃያ አራት ሰዓት በሚያስብል ደረጃ የምሰራው አንዳንዴ እኮ ስተኛ የምናደድበት ለምሳሌ ከተኛው ለምንድነው የትኛሁት ቆይ ለምን ተነስቼ አልሰራሁም ምናምን የምልበትም ጊዜ አለ መተኛቴ እንቅልፌ የሚያስቆጨን ጊዜ አለ ማለት ነው። እናም ይሄን ያህል ነው የኔ የስራ ጊዜ እንዲህ የተጫነቀ ነው በቃ በጣም የተጫነቀ ነው የኔ የስራ ጊዜ ማለት ነው። መቼ ጊዜ እንደሚኖረኝ ለራሴ ዝም ብዬ ለመዝናናት ምናምን በቃ ስተኛ ራሱን የማይቆጨኝ ተኝቼ ለምንድነው የተኛሁት ምናምን የማልልበት ጊዜ በጣም ነው የናፈቀኝ። የምር ግን በቃ አንዳንዴ ዝም ዝም ብዬ ማማረርም ተገቢ እንዳልሆነ ደግሞ አስባለሁ ምክንያቱም ያንን ማድረግ ያልቻለ ሰው ብዙ ሰው አለ ማለቴ በህመም ምክንያት ሊሆን ይችላል ሌላ ሌላ ነገርም ሊሆን ይችላል ስለዚህ ተመስገንም ማለት እንዳለብኝ እረዳለሁ ማለት ነው። እና የኔ ስራ ጊዜ በጣም የተጨናነቀ ነው። ሃያ አራት ሰዓት በማያስብል ደረጃ ማለት ነው

ጥያቄ ምንድነው የሚለው ሃይማኖታዊ ግብር ታከብራለህ ነው የሚለው? አዎ እኔ ሃይማኖታዊ ግብር በጣም ነው የማከብረው ምክንያቱም ማለት ትእዛዝ ነው የእግዚአብሔር ትእዛዝ ስለሆነ እና መጽሐፍ ቅዱስም ላይ ተጽፏል እና ሃይማኖታዊ ግብርን በጣም ነው የማከብረው ማለት ነው። እና ግዴታም ነው ሃይማኖታዊ ግብር ማክበር እኮ ዝም ብሎ ማለቴ ዝም ብሎ እንደ ከፈለክ አድርገው ካልፈለክ አታድርገው ነገር ሳይሆን መጽሐፍ ቅዱስ ላይ የተጻፈ ትእዛዝ ነው ስለዚህ ሃይማኖታዊ ግብርን በጣም ነው የማከብረው ማለት ነው። አንዳንድ ነገሮች አሁን ለምሳሌ አድርጎ ስለተባልን ሳይሆን የምናደርገው ዝም ብለን በህሊናችን ራሱ የምናደርገው ነገር አለ እና ሃይማኖታዊ ግብር ባይጻፍ ራሱ አእምሮአችን ማለቴ ህሊናችን ራሱ ግብር መገበር ማለቴ ሃይማኖታዊ ግብር ማክበር እንዳለብን አእምሮአችን ህሊናችን ራሱ ይነግረናል ማለት ነው። እና ይሄ ህሊናችን ራሱ በእግዚአብሔር የተሰራ አይደል ስለዚህ ያ ሃይማኖታዊ ግብርም የተጻፈው በእግዚአብሔር ነው። የተ ያ ትእዛዝ የተጻፈው እግዚአብሔር ስላዘዘ ነው አድል የተጻፈው ስለዚህ ሃይማኖታዊ ግብርን አከብራለሁ ማለት ነው። እንዴት ነው ሃይማኖታዊ ግብር ስንል ቤት እንዴት ነው የሚገለጸው ለምሳሌ አስራት እና ቦክራት ነው የሚባለው አስራትና ቦክራት እንዴ ምን ማለት ነው? አስራትና ቦክራት አስራት የምንለው ከደሞዛችን ከሚሰጠን ማለት ከምናገኘው ገንዘብ አስሩ አስር ፐርሰንቱ ለእግዚአብሔር ነው ማለት ነው። ለምሳሌ መቶ ብር መቶ ብር እኔ በቀን ማገኝ ከሆነ አስር ብሩ ለእግዚአብሔር ነው ማለት ነው። ሌላ ደግሞ ምንድነው ቦክራት የምንለው ደግሞ እንዴት ነው? በቃ አሁን ካለህ ነገር ካለህ እንስሳ ሊሆን ይችላል ልጆቹ ሊሆኑ ይችላሉ ለምሳሌ እንስሳት ለምሳሌ እንስሳት ብዙ በጎች ቢኖሩኝ አሁን አንድ በግ ብትኖረኝ እና ያቺ በግ ከወለደች የመጀመሪያ ልጇ ለእግዚአብሔር ነው የሚሆነው ማለት ነው። ያ መጀመሪያ የወለደችው አሁን ሌላ ነገሮች ላምም እንደዛ አሁን ላም አንዴ ስትወልድ ያ መጀመሪያ ወለደቹን ለእግዚአብሔር ነው። ሌላ ደግሞ አሁን የወለደችው ብቻ አይደለም አሁን ለምሳሌ ያቺ ላም ለመጀመሪያ ጊዜ ወተቷን ሳልባት ማለት ላም ይታለባል አይደል ከዛ ያ ወተት ያገኘሁት በመጀመሪያ ያ ወተት ለእግዚአብሔር ነው የሚሰጠው ማለት ነው። እና እንደ እሱ ሃይማኖታዊ ግብር ነው የሚባለው የሚባለው እኔ ክርስቲያን ስለሆንኩኝ ኦርቶዶክስ ስለሆንኩ ነው እግዚአብሔር ቤተክርስቲያን ምናምን እያልኩ ያወራሁ እያወራሁ ያለሁት ማለት ነው እና ሃይማኖታዊ ግብር በዛ ነው እኔ የምገልጸው የሙስሊምም ሊኖር ይችላል ግን አላውቅም የክርስትና እንደዛ ነው የአውቶዶክስ ሃይማኖት እንደዛ ነው ማለት ነው በቃ አስራትና ቦክራክት የሚባለው ነገር እሱ ነው ማለት ነው። ሌላ ደግሞ እንደ ቅድም እንዳልኩት ያ አስራት የምንለው ነገር አሁን አሁን ግን እየቀረ ነው ማለቴ አስራ አራት እና በኩራት ለእግዚአብሔር መስጠት እየቀረ ነው ለነገሩ እኔም ሰጥቼ አላውቅም እውነቱን ለመናገር ማለት ነው እስካሁን አስራትና አቦክራት ለእግዚአብሔር ሰጥቼ አላውቅም። እንደ ህግ አከብረዋለሁ ግን ተግባር ላይ በቃ ዜሮ ነኝ ማለት ባዶ ነኝ አላተግብም አላተግብርም ምክንያቱም ምን እንደሆንኩኝ አላውቅም እኔ ይሄ ጥፋት እንደሆነ ሀጢያት እየሆነብኝ እንደሆነ ራሱ አውቃለሁ አሁን እዬ ሳወራ እኮ ሀጢያት ነው ማለቴ የማታደርገውን ነገር አከብራለሁ ማለት አሁን ሃይማኖታዊ ግብር ባከብር ኖሮ አደረገው ነበር ማለቴ ቤተክርስቲያናችን ከቃል ይልቅ በተግባር ማሳየት ነው የሚጠበቅብን እንደዛ ነው ያስተማራቻችን ማለት ነው። አሁን ለምሳሌ እግዚአብሔርን እወጣዋለሁ ብቻ ሳይሆን አሁን እግዚአብሔር እንደምንወደው የምንገልጠው እንዴት ነው? የእግዚአብሔርን ትእዛዝ በማክበር እንደሆነ መጽሐፍ ቅዱስም ላይ ትእዛዝ አለ እና አሁን ሃይማኖታዊ ግብር እኔ አከብራለሁ ብዬ በቃሌ ከመናገር ይልቅ አሁን ሃይማኖታዊ ግብርን በደንብ ሳትገብር ማለቴ አስራትና ቦክራት ሁሌ ካለኝ ነገ ካለኝ ካገኘሁት ነገ አስራት እና ቦክራት የተባለው ሃይማኖታዊ ግብር ማላከብር ማልቴ ማልሰጥ ከሆነ ለቤተክርስቲያን አከበርኩ አይ አከብራለሁ ምናምን ብዬ በቃ የመናገር አልችልም ማለት ነው። ሌላ ነገር ግን ምንድነው አሁን ሃይማኖታዊ ግብር አላከብርም ብዬ ብናገር ግን አሁን እዚህ ላይ ችግሩ ምንድነው? የሚመጣ ያ በሃይማኖት የወጣው ትእዛዝ አስራትና ቦክራት ለእግዚአብሔር ነው የተባለው ነገር እሱን አይ ትክክል አይደለም እንደማለት ስለሚቆጠር ነው እኔ ባላተገብረውም አሁን አስራትና ቡክራት እየሰጠሁ አይደለም ለቀጣይ ግን እሰጣለሁ ብዬ አስባለሁ እና እግዚአብሔርም ለዛው ይርዳኝ አሁን አሁን ላይ እየሰጠሁ ስላልሆነ ግን አይ ሃይማኖታዊ ግብር አላከብርም ማለት አልችልም ነው። በቃ ሁለቱ ነገሮች የሚያዋዛግቡ ነገሮች ናቸው ብዬ አስባለሁ እና ሃይማኖታዊ ግብርን አከብራለሁ ግብር እንዳልኩት አስራት እና ቡክራት ነው የሚባለው በቤተክርስቲያን በቤተክርስቲያናችን ማለት ነው። ሰውም ቢሆን አሁን በኩር ልጅ የእግዚአብሔር ነው የሚባለው ማለት ነው

ጥያቄ ምንድነው የሚለው በእንጨት እሳት ማብሰል ታውቃለህ ወይ ነው የሚለው? አዎ እኔ አውቃለሁ በእንጨት እሳት ምግብ ማብሰል አውቃለሁ። እንዴት ነው? አሁን ድሮ ማለት አሁን ላይ በጣም እየተስፋፋ ያለው በእንጨት እሳት ምግብ አይበሰልም ምግብ ሊሆን ይችላል ማብሰል ሌላም ማብሰል ሊሆን ይችላል ብዙ እየተተወነው አይታወቅም ማለት ነው። ድሮ ግን እንደነበር ወላጆቼ ነግረውኛል እንዴት ነው ድሮ የነበረው? ማለት አሁን ለምሳሌ አብዛኛው ጊዜ ኢትዮጵያ ውስጥ የሚበላው ምግብ እንጀራ ነው። እንጀራ ነው የሚበላው እንጀራ እና አምባሻ ማለት ነው። እና አምባሻ እንደ ዳቦ አይነት ነው። እንጀራ ግን እንዴት እንደምንገልጥ አላውቅም። በጣም ረቀቅ ከሆነ ብዙ አይን ያለው ነው ብዙ አይኖች ያሉት ነው ማለት ነው። እንጀራ የሚባለው ምግብ እና አብዛኞቹ ኢትዮጵያውያን እና ኢትዮጵያውያን ምን በላው አብዛኛው ጊዜ በየቀኑ ማለት ነው። በቀን እንጀራ ሳንበላ ውለን አናውቅም ሁሌ በየቀኑ እንጀራና አባሻ ነው የምንበላው ማለት ነው። እና ይሄ ነገር ድሮ እንዴት ነበር የሚሰራው? መብራት ከመስፋፋቱ በፊት የኤሌክትሪክ አገልግሎት ኢትዮጵያ ውስጥ ከመስፋፋቱ በፊት በምን ነበር የሚሰራው በእንጨት እሳት ነበር የሚሰራው ማለት ነው። መጎጎ የሚባል አለ ያዋ ነገር የሚበስልበት እንጀራው ወይ ደግሞ ሀምባሻው የሚበስልበት መጎጎ የሚባል ነው። እቃ ማለት ነው። ከዛ በእንጨት ተደርጎ በእንጨት እሳት ተለኩሶ ምናምን ያ እንጀራ ይጋገራል ማለት ነው። ወይ ደግሞ ያ አምባሻ ይጋገራል። ደግሞ በጣም የሚገርመው ነገር ሀምባሻውና እንጀራው የሚሰራበት በአንድ አይነት ቦታ ነው። እንጀራውም አምባሻውም በሞጎጎ የሚባለው ነው የሚሰራው። ሁለቱም በእንጨት እሳት ተደርጎ ነበር የሚበስለው ማለት ነው። አሁን አሁን ግን እንትን እየተስፋፋ ሲመጣ የኤሌክትሪክ አገልግሎት እየተስፋፋው ሲመጣ በእንጨት እሳት ማብሰል እየቀረ ሄደ ማለት ነው። አሁን ላይ አብዛኛው ሰው ኢትዮጵያው አሁን በቃ እንትን ዘመናዊ የሆነ ቢሆንም ሁሌ ሁሌኛ ዘመናውያን ብንሆን ራሱ እንጀራ አሁንም እንጀራ እየበላን ነው። በቃ ሁል ሰው በቃ እንጀራ አልበላም የሚል ራሱ በቀን አንተ ሳይበላ እንጀራ አይውልም ማለት ነው። በቃ እንጀራ ባህላዊ ምግባችንም ነበር አሁንም እንጀራ በየቆን ነው የምንበላው ማለት ነው። እንደ ድሮ እና አሁን ላይ ግን እንጀራና ሀምባሻ የሚጋገረው ሞጎጎ በሚባለው ቦታ ሆኗል። ሞጎጎ በሚባለው እቃ ሆኖ በኤሌክትሪክ ነው የሚበስለው። ማለት እኔ እኔ ራሱ ስወለድ ከምወለድ ጀምሮ በኤሌክትሪክ ነው የሚጋገረው ያ እንጀራ የሚባል እና አምባሻ የሚባለው። በኤሌክትሪክ ነበር የሚጋገረው በአንጨት እሳት አይጋገርም ነበር ማለቴ እናቴ እንደዛ ስታደርግ አላየትም ነበር ማለት ነው። በእንጨት አታ በእንጨት እሳት ምግብ አታብስልም ነበር ያ እንጀራ የሚባለው ወይ ደግሞ አምባሻ የሚባለው አታበስልም ነበር። ግን መቼ ነው እናቴ ስታበስል በዛ ያየኋት? እኔ ትግራይ ትግራይ ውስጥ ነው የተወለድኩት። ማልቲም መቀደብ በሚባል ቦታ እዛ ተወልጄ እዛ ነው ያደግኩት። ከዛም ትግራይ ውስጥ ጦርነት ነበር ከሶስት አመት ወይም ከአራት አመት በፊት ጦርነት ነበርና የኤሌክትሪክ አገልግሎት ተቋጮ ነበር። የዛኔ መብራት አልነበረም። በቃ ጨለማ ነበር። እና የዛኔ ኤሌክትሪክ መጎጎ ስለማይሰራ ምን ምን ያረገ ነበር አብዛኛው ሰው ሁሉም ሰው በሚባል ደረጃ ማለት ነው። በእንጨት በእንጨት እሳት እንጀራ ሌላ ነገርም እያበሰለ ነበር ማለት ነው። እና የዛኔ ነበር እኔ በእንጨት እሳት እንጀራ እንደሚበሰል ምናምን ማብሰል እንደሚቻል ሀምባሻ መስራት እንደሚቻል በእንጨት እሰት ማለት ነው። ያወቅኩት የዛኔ ነበር ማለት ነው። እንደውም አንዳንድ አንዳንዴ ራሱ በእንጨት እሳቱ በእንጨት እሳት እንደ እንደ ምድጃ አይነት ሆኖ የተሰራ ሌላ ነገር የሚሰራበት ማለት ነው። ለምሳሌ እንደ ምስር የሚበስልበት። ሌላ ክክ ምናምን የሚሰራበት እንደ ምድጃ የሚመስል በእንጨት እሳት የሚበስልበት ነገርም አለ ማለት ነው። እና ምግብ ምግብም ከእንጀራም አልፎ ከአምባሻም አልፎ ሌላ ምግብም ይሰራልበታል ማለት ነው። ለምሳሌ እንደ ድሮ ወጥ የመሳሰሉት አይነት ወጦች በትላልቅ በትልቅ ደስት ምናምን የሚሰሩ አይነት ወጦች ሲሆኑ በእንጨት እሳት ተደርጎ ራሱ ይበሰላል ማለት ነው። እና ይሄን ያወቅኩት ይሄም ያወቅኩት የዘኔ ነበር በጦርነት ሰዓት ማለት ነው። ኤሌክትሪክ አገልግሎት ተቋጥሮ እያለ ሁሉም ሰው በቃ እንደዛ እያደረገ ነበር በእንጨት እሳት ነው እንጀራ የሚጋግረው። አምባሻም በዛ ነው የሚጋግረው። ምግብም ራሱ እንደ ዶሮ ወጥ እንደ ምስር በጣም ብዙ ማለቴ አንድ ሁለት ሰዓት ምናምን የሚፈጁ አይነት ቶሎ የሚቆዩ አይነት ምግቦች በእንጨት እሳት ሰው ያበሰለ ነበር ማለት ነው። ቤታችንም እንደዛ እያደረግን ነበር። እንደውም እኔ ያ እንጀራ ማጋገሩን ነው ያልቻልኩበት እንጂ በእንጨት እሳት ምግብ ማብሰሉን ችየዋለሁ ብዬ አስባለሁ። እና በእንጨት ማብሰል አውቃለሁ

ጥያቄ ምንድነው የሚለው እሳት ለማነት ምንድን ምን ትጠቀማለህ ነው የሚለው እኔ እሳት ለማንደድ የምጠቀመው ምንድነው? አንደኛ ክርቢት ነው ክርቢት አስፈላጊ ነገር ነው ማለት ነው ያ ከፎስፎረስ የሚሰራ ክርቢት አለ አይደል ከቀይ ፎስፎረስ ማለት ነው፤ ያ ክርቢት አብዛኛው ጊዜ ኢትዮጵያ ውስጥ ሌላ ሀገር አላውቅም ኢትዮጵያ ውስጥ የሚሰራው ክርቢት ግን ከቀይ ፎስ ፎረስ ነው የሚሰራው ማለት ነው እና እሱን ያስፈልጋል እሳት ለማንደድ ማለት ነው ሌላ ምንድነው የሚያስፈልገው ማቀጣጠያ የሚሆን ትናንሽ እንጨቶች ያስፈልጋል ማለት ነው ትናንሽ እንጨቶች የተቆራረጡ እንጨቶች ለማቀጣጠል ከክብሩት ባሻገር ትናንሽ እጨቶች ያስፈልጋሉ ማለት ነው ሌላ ምንድነው የሚያስፈልገው በሶስተኛ ደረጃ ፌስታል ያስፈልጋል ፌስታል ደግሞ ያ ፌስታል ምንድነው የሚጠቅመው አሁን ክርቢቱን ከለኮስን በኋላ ወደ ፌስታሉ እናደርገውና ከዛ ፌስታሉ ሲቀጣጠል የሚወጣ አለ አይደል የሚነጥብ ከፌስታል ፌስታሎች ሲቀልጥ የሚወጣ ነገር አለ አይደል ከዛ ወዴት ይንጠበጠባል ወደ እንጨቱ ይንጠበጠባል ማለት ነው ከዛ እንጨቱን እንዲቀጣጠል ያደርገዋል ማለት ነው እና እሳት ለማለት ምን ምን ያስፈልጋል እኔ የምጠቀመው ማለት ነው እንጨት እጠቀማለሁ ክርቢት እና ፌስታል ነው የምጠቀመው ማለት ነው ይሄን ግን ይሄ ብቻ ግን አይደለም ዋናው ነገሩ ምን ለማቃጠል ነው የሚያስፈልገው ከሰልን ለማቃጠል ለማቃጠል ከሰልን ለማንደድ አይደለም የምንጠቀመው ይሄን እና ከሰልም ያስፈልጋል ያ ዋና ነገሩ ማለት ነው ሌላ እሳት ለማነድ ምንድነው የምንጠቀመው ሌላ ማለት ነው አሃ አዎ እንትንም ፈርኒል ነው ያስፈልጋል ፈርኔሎ ሳይደረግ ከሰል አይቀጣጠልም ማለት ነው ማለቴ መጀመሪያ ፈርኔሎ እናደርጋለን እናዘጋጃለን ከፈርኔሎ በኋላ ከሰል ከከሰል በኋላ እንጨት ትናንሽ እንጨቶች ከዛ ፌስታል ከዛ ክርቢት አድርገን እናቃጠላለን እሳት ማለት ነው ሌላ ነገር በምን ይቀጣጠላል እሳት ማለት ነው በ በወረቀት አሁን ወረቀት ከፈኑ የለውም ከውስጥ እናስገባውና ያ ወረቀቱ ከዛ ከውስጥ አለ የሆነ ቅርጽ አለ ውስጥ ውስጡ እንትን ማለቴ ውስጥ አለው የሆነ ቀዳዳ ነገር አለው ፈርኒሎ ማለት ነው ከዛ ያ ውስጡ ከውስጥ ብዙ ወረቀቶችን እናስገባና ክርቢት አድርገን ያ ወረቀት እንዲቃጠል እናደርገዋለን ከዛ ማለቴ ከዛ በኋላ ያ ከሰሉ ይቀጥጥልልናል ማለት ነው ሌላ እሳት ለማነድ ምንድነው የምጠቀመው ሌላ ደግሞ ምድጃም እጠቀማለሁ ማለቴ አሁን ምድጃ እንዴት ነው የምጠቀመው ያ ከሰሉ ከፈኔሎ ከላኛው የላኛው ፈኔሎ ስለሚንቀሳቀስ እዛ ከሰል አድርጌ ያ ፈኔሎ አድርጌ ማለት ነው ምድጃ ላይ ቁጭ ሳደርገው እሳት ይነዳል ማለት ነው ስለዚህ ምድጃም ልጠቀምበት እሳት ለማንደት ምድጃ መጠቀም እችላለሁ ማለት ነው እና አሁን እዚህ ላይ ምንድነው እሳት ስናቃጣጥል ማለት ነው እሳት ስናነድ ምን መጠንቀቅ ምን መጠንቀቅ አለብን ቤቱ እንደተከፈተና እንደተዘጋ ማለቴ ከሰል ከሆነ አሁን ካርበን ይወጣል አይደል ከከሰል ከሰል ካርበን ነው ማለቴ ካርበን ከከሰል ከከሰል ከካርበን ስለሚሰራ አንዳንዴ ቤት ሲዘጋ ከሰል ስናነድ ያ ከከሰል የሚወጣው ትክ አለ አይደል እሱን ነገር ካርበን ነው እና ከትንሽ ኦክስጅን ማለቴ ቤት ከተዘጋ ብዙም አየር አይገባም ስለዚህ ኦክስጅን እጥረት አለ ማለት ነው ስለዚህ ካልበን ሞኖኦክሳይድ ነው የሚፈጥረው እና ካርበን ሞኖ ኦክሳይድ ብለዳችን እንትናችን ደማችን ውስጥ ከገባ ሄሞ ኦግዚግሎቢ የሚባል ነገር ይፈጥራል ማለት ነው እና እሱ ደግሞ ለጤናችን በጣም ጎጂ ነው ማለት ነው አንዳንዴ የ ደማችን ላይ ሂሞ ሂሞ ኦግዚግሎቢን ሲፈጠር የመተንፈስ ችግር ላይ ሊያጋጥመን ይችላል ሳንባችን ላይ ማለት ነው ሌላም አሁን የደም ዝውውር ችግርም ሊያጋጥመን ስለሚችል ያን ነገር መጠንቀቅ አለብን እሳት ስናነድ ማለት ነው እና በቃ እሳት ለማንደት የምጠቀምባቸው ዋና ዋና ነገሮች ቅድም እንደጠቀስኳቸው ናቸው፤ ሌላም ነገር ለመጠቀም አንዳንዴ ደግሞ ምን እጠቀማለሁ ላምባ ላምባ ያ ላምባ አላደል ላምባ ያ ሽታ ያለው ማለት ነው ነገር እሱን ከሰሉ ላይ አረግና ከሰሉ ላይ ውሃ ነገር አይደለም አምባ እሱን ነገር ከሰል ላይ ሳደርግ እሱ ላምባ ከሰል ላይ ሳደርግ ከዛ ክርቢት አድርጌ እሱ ወላው ክርቢት ሳደርግበት ቶሎ ነው የሚቀጣጠለው እንደውም ግን ሽታው በጣም ሀይለኛ ነው ራስ ምታት ምናምን ስለሚያዝ ስለሚያስያዝ አልጠቀመውም ማለት ነው ምክንያቱም ላምባ እንደ ቤንዚን እንደ ነዳጅ አይነት ስለሆነ አንዳንዴ እሱንም ለማቀጣጠል እሳትን ለማነድ እጠቀምበታለሁ ማለት ነው

ጥያቄው ምንድነው የሚለው ማህበራዊ ሚዲያ ትጠቀማለህ ነው የሚለው? አዎ እኔ ማህበራዊ ሚዲያ እጠቀማለሁ ምክንያቱም አሁን በአሁን ሰዓት ላይ አልመጠቀም እንደውም በቃ የማይቻልበት ደረጃ ላይ ነው የደረስነው ማለት ይቻላል። ምክንያቱም አሁን ማህበራዊ ሚዲያ ማህበራዊ ሚዲያ ላይ መረጃ የምናገኝበት ትምህርት ለትምህርታችን ራሱ የምናጠናበት ተማሪ ከሆን ስራችን ስራችን የምናስፋፋበት ስራችን የምናስተዋውቅበት ስራ የምናገኝበት በቃ ምን ልበላችሁ ልብስ የምንገዛበት ልብስ የምንሸጥበት በቃ ሁሉንም ነገር የምናገኝበት እየሆነ ነው ያለው ማለት ነው። ማህበራዊ ሚዲያ ድሮ ድሮ አዎ በቃ ማለቴ ማህበራዊ ሚዲያ ሳይኖር ሰዎቹ ማለቴ በቃ እንደውም እኔ እዛ ማህበራዊ ሚዲያ በተስፋፋበት ጊዜም የተስፋፋ ባለው ጊዜ ራሱ ነው ስለተወለድኩ መሰለኝ ማለቴ ማህበራዊ ሚዲያ እኔ እኔ እስከማውቀው ድረስ ማለቴ ልጅ አምስት አመቴ ምናምን እያለሁ ጀምሮ ነበር። ቲቪ ማየው የሆነ ስልክ ምናምን መጠቀም ወላጆቼ ሲጠቀሙ የማየው ምናምን አምስት አመቴ ድሮ እያለው ጀምሮ ስለነበር በቃ እንደውም ለኔ ማለት ካለ ማህበራዊ ሚዲያ ህይወት ለኔ በጣም ከባድ በቃ በጣም የማይቻል ራሱ መስሎ ነው የሚሰማኝ ማለት ነው። አሁን ማህበራዊ ሚዲያ ስንል ቴሌቪዥን ቴሌቪዥን ቲቪ ማለቴ ቴሌቪዥን ቲቪ አንድ ነው እንትን እነዛ ፌስቡክ ሊሆን ይችላል ኢሞ ኢንስታግራም ቴሌግራም ሊንክድኢን ትዊተር ምናምን የመሳሰሉት ነው የሚያካትተው ማለት ነው። እና በእነዚህ ነገሮች ለምሳሌ በቲቪ ምናምን ዜና ምናምን እንሰማለን አሁን ማለት ትላልቅ ሰዎች ሲሆኑ ለምሳሌ ዜና አንድ ዜና አይመልጣቸውም ወጣቶቹም ያያሉ ግን አብዛኛው ጊዜ ዜና የሚሰሙት ትላልቅ ሰዎች ናቸው ማለቴ በእድሜ ተለቅ ያሉ ምናምን ነው የሚሰሙት ብዬ ነው የማስበው አብዛኛው ጊዜ እኔ ዜና የመስማት ልማድ የለኝም ልምድ የለኝም። ማለት የሚመለከተኝ ሲሆን ነው ዜና የምሰማው እንጂ የማይመለከተኝ ስለ ትምህርት ሲሆን ምናምን ነው ለምሳሌ እኔ ዜና የምሰማው ማለት ነው። ሌላ ነገር ደግሞ በቲቪ ራሱ ተከታታይ ፊልም ይታያል የሆነ ተጀምሮ የሚያልቅ አይነትም ፊልም ይታያል እንደ ቲያትር አይነትም ይታያል እና ልጆችም ወጣቶችም ትላልቅ ሰዎችም ቲቪ የማየት ቲቪን ማየት ይወዳሉ ማለት ነው። ከራሴ ጀምሮ አሁን እኔ ቲቪ የማየው ተከታታይ ፊልም ወይ ደግሞ ድራማ የሆነ ፊልም ተጀምሮ የማያልቅ ምናምን ለማየት ነው ቲቪ የማየው ማለት ነው። ሌላ ነገር ደግሞ ዩቲዩብ አለ ለምሳሌ አሁን እኔ ዩቲዩብ በጣም ነው የምጠቀመው ዩቲዩብ ከሁሉም ሶሻል ሚዲያ ከሁሉም ማህበራዊ ሚዲያ በጣም የምጠቀማቸው እኔ ዩቲዩብ እና ቴሌግራም ናቸው ማለት ነው ዩቲዩብ ቴሌግራም እና ኢንስታግራም ነው በጣም የምጠቀማቸው ማለት ነው። እነዚህ ለምንድነው የምጠቀማቸው እኔ ለምሳሌ ዩቲዩብ ለምንድነው የምጠቀምበት? አሁን ለምሳሌ ክላስ ተማሪ ነኝ እኔ ተማሪ ነኝ እና እንትን ሲከብደኝ ትምህርት ክላስ ውስጥ የሆነ አርእስት የሆነ ትምህርት ሲከብደኝ ምንድነው የማደርገው ዩቲዩብ ላይ ሰርች አድርጌ የሆነ ያ ለትምህርቴ የሚያግዘኝ በደንብ እንዲገባኝ ምናምን ቪዲዮ አያለሁ ማለት ነው። በዩቲዩብ ምናምን የሚሰሩ አሉ አይደል ለተማሪዎች የሚያግዙ ቪዲዮዎች እነሱን ነው የማየው ማለት ነው። ሌላ ደግሞ ምንድነው የምጠቀመው እኔ ጎግልም በጣም ነው የምጠቀመው። ጎግል አሁን ጎግልም ማህበራዊ ሚዲያ ነው የሚባለው እና ጎግል ለምንድነው የምጠቀመው? አንዳንድ ነገሮች ሰርች ለማድረግ ለምሳሌ አሁን አንደ ጽሁፍ አሁን ለምሳሌ ስለሆነ ትምህርት ለምሳሌ ሂሳብ ማለት ምን ማለት ነው ብዬ ለመጠየቅ ለምሳሌ እኔ ጉግል ነው የምጠቀመው ማለት ነው። አሁን አሁን ግን ጉግል ለዛ ነበር የምጠቀምበት እውነትን ለመናገር ማለት ነው። አሁን አሁን ግን ቻት ጂቢቲ ሲመጣ ዲፕ ሲክ ምናምን ያሉት የቻት ጂቢቲ እንትኖች ሲመጡ እነሱን መጠቀም ጀመርኩኝ ማለት ነው። ለትምህርት ሌላ ነገር ደግሞ ማህበራዊ ሚዲያ የምጠቀመው እኔ ቴሌግራም ነው ቴሌግራም ደግሞ በቃ ቴሌግራም እንደውም በጣም ነው የምጠቀመው ምክንያቱም መልእክት ከጓደኞቼ ጋር ለመላላክ መጽሐፍ ከፈለግን ደግሞ እኔ መጽሐፍ ያለኝ እነሱ የሌላቸውም እነሱ ያላቸው እኔ የሌለኝ ለመላላክ ምናምን ምንድነው የምንጠቀመው ቴሌግራም ነው የምንጠቀመው ማለት ነው። በብዛት እኔ ቴሌግራም ነው እንደውም የምጠቀመው ማለት ነው። ሌላ የምጠቀመው ደግሞ ኢንስታግራም ነው ኢንስታግራም አብዛኛው ጊዜ ለመዝናናት ስፈልግ ነው የምጠቀመው። ለትምህርቱም እጠቀምበታለሁ አንዳንዴ ግን አብዛኛው ጊዜ ለኢንስታግራም ለምንድነው የምጠቀምበት? ለመዝናናት አሁን ፈተና ምናምን ከነበርኩኝ ይሄ ሳምንት ምናምን ፈተና በፈተና ተጨናንቄ ምናምን ከነበረ ራሴን ዘና ለማድረግ ራሴን ትንሽ ለማፍታታት ምንድነው የምጠቀመው ኢንስታግራም ሪልን ነው የማየው ማለት ነው። እንደውም ድሮ እና አብዛኛው ጊዜ እኔ ማህበራዊ ሚዲያ

ጥያቄ ምንድነው የሚለው ወደ መናፍሻ ምን ያህል ጊዜ ትሄዳለህ ነው የሚለው? እኔ ወደ መናፈሻ ምን ያህል ጊዜ ነው የምሄደው። በመሀከለኛ በመካከለኛ በወር አራት ጊዜ እሄዳለሁ ማለት ነው። በሳምንት አንዴ በሳምንት አንዴ ነው የምሄደው አብዛኛው ጊዜ እሁድ እሁድ ሲሆን እሄዳለሁ ማለት ነው። ማለቴ እሁድ እሁድ አብዛኛው ጊዜ እሁድ እሁድ ነው እምሄደው እንጂ ሌላ በሌላ ቀንም ከሰኞ እስከ ቅዳሜ ባለው ጊዜም እሄዳለሁ እንደሁኔታው ማለት ነው። ለምንድነው መናፈሻ እኔ የምሄደው? ለምሳሌ ፈተና ላይ ከነበርኩኝ ራሴን ለማዝናናት ምናምን ስፈልግ ወደ መናፈሻ እሄዳለሁ ማለት ነው። ፈተና ሲሆን ስንሆን በቃ በጣም ነው የምጨናነቀው እኔ አስቀድሜ የማንበብ ልምድ የለኝም እና ምንድነው የማደርገው ፈትና ሲደርስ አካባቢ ነው እኔ የማጠናው። ከዛ ፈትና ሲደርስ አካባቢ ሲል ቁጭ ብዬ ነው ሌሊት የማድረው ቀን ቁጭ ብዬ ነው እያጠናው እምዉለው አንዳንዴ ለመብላት ራሱ ጊዜ ያጥረኛል በእውነት ለመብላት ራሱ በቃ እንትን ነው የማደርገው። ማለቴ አሁን ባልበላስ ዝም ብዬ በኋላ እበላለሁ ምናምን ብዬ ምግብም ራሱ አልበላም ማለት ነው። ማለቴ ብዙም በቃ እንደ ቆርሴ ምሳዬ መክሰስ ምናምን እራት ምናምን ብዬ እንደ ሁሌ ሁሌ እንደምበላው አልበላም ምግብ ራሱ ማለት ነው። እና በጣም ተጨናንቄ ስለምቆይ ፈተና ሲያልቅልኝ ፈተና ስንጨርስ ምናምን ወደ መናፍሻ እሄዳለሁ ማለት ነው። ሁሌ እንደውም ፈተና ካለኝ የፈተና ሲያልቅ ያለቀው ቀን ነው የምሄደው። ለምሳሌ አርብ አርብ ከሰኞ እስከ አርብ ለምሳሌ ፈተና ከሆን አርብ አርብ ስድስት ሰዓት ምናምን ፈተናው ከጨረስን ማለት ነው። እስከ አስር ሰዓት ምናምን ሁሌ የማደርገው ማለት ነው እስከ ከስድስት እስከ አስር እተኛለሁ። ተመልሼ ወደ ቤት ማለት ነው ከዛ ከአስር ጀምሮ እስከ አንድ ሰዓት ምናምን ወደ መናፍሻ ነው የምሄደው ማለት ነው። አስር ሰዓት እሄድና አንድ ሰዓት አካባቢ ወደ ቤቴ እመልሳለሁ ማለት ነው። እና ሁሌ እንዲህ የማድረግ ልምድ አለኝ ማለት ነው። እንደውም ይሄ ይሄ ምንድነው የኔ ልምድ የነበረው የጓደኞቼም ልምድ እየሆነ ነው አሁን አሁን እንዴት ነው? ፈተና ስንጨርስ እንሂድ ወደ ቤቴ ወደ እኔ ቤት እንሂድ ምናምን እላቸውና ከዛ እንሄዳለን ከዛ እንተኛለን እስከ አብዛኛው ጊዜ ከስድስት እስከ አስር ሁሌም ስለምተኛ ለምዶብኝ ፈተና ስትጨርስ ነው ሁሌም እንደዛ የማደርገው ማለት ነው። እና እስከ አስር ምናምን እንተኛና ወይ ደግሞ ፊልም እናያለን ማለት ነው። ከስድስት እስከ አስር ፊልም እናያለን ወይ ደግሞ እያወራን ስለ ፈተናው እያወራን ምናምን እስከ አስር እንቆያለን። ከዛም አስር ሰዓት ሲሆን አካባቢያችን ላይ አንድ መናፈሻ አለ በጣም እሚያምር ተክሎቹ የበዙበት ምናምን ማለት ነው። ቦታው ከዛ ወደምናፈሻው ተሰባስበን ምናምን አብረን እንሄዳለን ማለት ነው። ከዛ እዛ እዛ መናፈሻ ውስጥ የሆነ ለስላሳ ነገር እንጠጣለን ወይ ደግሞ ቡና ወይ ሻይ የሆነ የሚጠጣ ነገር እንጠጣና አልኮል ነገር አይፈቀድም እዛ መናፍሻ ላይ እኛም ቢፈቀድም ራሱ እኛም አንጠጣም አልኮል እና ለስላሳ ነገር ነው የምንጠጣው ማለት ነው። እና እዛ ጠጥተን ተዝናንተን የሆነ ምግብ አንዳንዴ ደግሞ እንደ ዶናት ወይ ኬክ ነገር በልተን ምናምን ከዛ መናፍሻ እንመለሳለን ማለት ነው። እና እኔ ሁሌ መናፍሻ መናፍሻ የምሄደው በሳምንት አንዴ ማለት ነው። አርባ አርብ ፈተና ስንጨርስ አርባ አርብ ነው የምሄደው። ፈተና በሌለኝ ጊዜ ደግሞ ዝም ብዬ ኖርማል ሳምንት የተለመደው ሳምንት ከሆነ እሁድ እሁድ ሲሆን ከአሥራ አንድ ሰዓት ጀምሮ እስከ አንድ ሰዓት አካባቢ ነው ሁሌ የምሄደው ማለት ነው። እሁድ ሲሆን እና እኔ በቃ ወደምናፍሻ የመሄድ ልምድ በጣም ነው ያለኝ። ግን በሳምንት አንዴ ነው የምሄደው በየቆኑ አልሄድም። ግን እኔ እኮ በየቆኑ ቢሄድም ራሱ በጣም ነው ደስ የሚለኝ አንዳንዴ ምንድነው የማደርገው? ወደ መናፍሻ መሄድ ደስ ሲለኝ ማለት ነው። ግን ጥናት ምናምን ሲኖርብኝ ደብተሬን ይዤ እሄዳለሁ። ስንት ሰዓት ነው የምሄደው ደብተሬን ማታ ሲሆን ማለቴ ከአሥራ አንድ ጀምሮ እስከ አንድ ሰዓት ከአስር ሰዓት ምናምን ጀምሮ ብዙ ሰው ነው ወደመናፈሻው የምሄደው ስለዚህ ብዙ ሰው ስለሚበዛ ለማጥናት አይመችም። እና ምንድነው የማደርገው እዛ መናፍሻ ውስጥ ማጥናት ከፈለኩኝ ስድስት ሰዓት ቀን ከቀኑ ስድስት ሰዓት እሄድና አስር ሰዓት አካባቢ ሰዎች ሲመጡ ምናምን ወደ ቤቴ የምመለስበት እምመለስበት ጊዜም አለ። በጣም በጣም ወደ መናፍሻ መሄድ ከመውደዴ የተነሳ ማለት ነው። እና አንዳንዴ በቃ እሁድ እሁድ ከእሁድ እሁድም አልፎ ከሰኞ እስከ ቅዳሜ የምሄድበት ጊዜ እንዳለ ይሄ ነገር ያሳያል ማለት ነው። እና አብዛኛው ጊዜ ግን እንደተለመደው የምሄደው ከሆነ እንደ እቅዴ ምናምን በአንድ ወር አራት ጊዜም ነው የምሄደው ማለት ነው። እና ብቻዬን ደግሞ አብዛኛው ጊዜ አልሄድም ከጓደኞቼ ጋር ወይም ከወላጆቼ ከወንድሞቼ ከእህት እና ወንድሞቼ ጋር ነው የምሄደው እንጂ ብቻዬን ወደምናፍሻ መሄድ ደስ አይለኝም። አንፈልግም መሄድ አንፈልግም ቢሉ ራሱ አስገድጄ ነው የምወስዳቸው እንጂ ብቻዬን አልሄዳትም መናፍሻ ብቻዬን መሄድ ደስ አይለኝም። እና በወር አራቴ ተሰባስበን እንሄዳለን ወደምናፍሻ ማለት ነው።

ጥያቄ ምንድነው የሚለው የምትወደው መጠጥ ምንድነው ነው የሚለው። መጀመሪያ ጥያቄው ሳነበው ማለት ነው። ምንድነው ያልኩት ዋው ደስ የሚል ጥያቄ ነበር ያልኩት ምክንያቱም እኔ የምወደው መጠጥ ስለምወደው መጠጥ ማውራት በጣም ደስ ስለሚለኝ ነው። እና እኔ የምወደው መጠጥ ምንድነው? ጠጅ ነው፤ ጠጅ በጣም ነው የምወደው። በጣም የሚገርመው ነገር ጠጅ እወዳለሁ ማለት ነው። ግን አልኮል አልኮል አልኮል ኮንቲንት ማለቴ አልኮል የያዙን መጠጦች መጠጣት እንደሌለብኝ አውቃለሁ። ምክንያት ጠጅ አልኮልነት አለው። እና እሱን ነገር ማጠጣት እንዳለብኝ አውቃለሁ። ማለቴ ቤትም ራሱ ደስ አይላችሁም። ጠጅ ስጠጣ ማለት ነው ግን እኔ እወዳለሁ። በጣም ነው የምወደው ጠጅ ማለት ነው። ጠጅ እንዴት ነው የሚሰራው? እስኪ እኔ እንጃ ሌላ ሀገር አዎ የለም እንደውም የኢትዮጵያ ባህላዊ መጠጥ ነው። ሌላ ሀገር አዎ ጠጅ የሚባል ነገር አያውቁትም! ማለቴ እንደ አሁን ለምሳሌ ወይን አለ። አይደል ወይን ወይን የሚባል መጠጥ ለምሳሌ ወይን ኢትዮጵያ አይጠመቅም። ሌላ አገን ነው የሚጠመቀው። እንደዛው ልክ ኢትዮጵያ ውስጥ የሚጠመቀው ምንድነው? ኢትዮጵያ ውስጥ ጠጅ ነው የሚጣለው። ደግሞ ጠጅ ተጠመቀ አይደለም የምንለው ምንድነው የምንለው ጠጅ ተጣለ ነው የሚባለው። ቃሉ ራሱ ማት ነው እና ጠጅ እንዴት ነው የሚሰራው? ከማር ነው የሚሰራው ከማር ነው የሚሰራው። እንዴት ነው የሚሰራ? ደግሞ አሰራሩ ጌሶ ጌሶ ይገባበታል። ሌላ ቡቁል የሚባል ነገር ይገባበታል ቡቁል ይገባበታል። መሰለኝ አዎ! እርግጠኛ አይደለሁም። ጌቶ ቡቅን ይገባበታል ከዛ ውሃ ከዛ ደግሞ ማር ይገባበትና ማር ከገባበት በኋላ ታሽጎ ለአራት ወይም ለአምስት ቀን ምናምን ይቆያል ማለት ነው። ማለቴ ቀኑ የሚቆየው የቀኑ ለምሳሌ አራት ቀንም ሊቆይ ይችላል፣ አንድ ሳምንትም ሊቆይ ይችላል፣ ሁለት ሳምንትም፣ የሚያስቆይ ሰው አይጠፋም ለምንድነው ይሄ የሚሆነው? አሁን ጠጁ ተከድኖ የሚቆይበት ጊዜ እዛ ጠጁ ማለት ነው ተከድኖ ምናምን የሚቆይበት ጊዜ የጠጁ እንትን ማለቴ አልኮልነት እየጨመረ ነው። የሚሄደው አሁን ለምሳሌ አምስት ቀን ተከድኖ የቆየ ለአምስት ቀን ብቻ የቆየ ጠጅ እና ለአንድ ሳምንት ወይ ደግሞ ለሁለት ሳምንት የቆየ ጠጅ በጣም ይለያያል አልኮል አልኮል ያ የአልኮል መጠን ደግሞ ይለያያል። ያ ሁለት ሳምንት ምናምን የቆየ ጠጅ በጣም አልኮል ያለው ይሆናል። ማለት ነው አምስት ቀን ምናምን ያደረገ ደግሞ መካከለኛ ወይ ደግሞ ብዙም አልኮል የሌለው ይሆናል ማለት ነው። እኔ በቃ ሁለት ሳምንትም ይቆይ፣ አንድ ሳምንት የሚቆይ፣ አንድ ቀን የሚያደርግ፣ ጠጅ ይሁን ብቻ በጣም የምወደው ማለት ነው። እና እና ጠጅ በጣም ነው የምወደው። በሁለተኛው የምወደው መጠጥ ምንድነው? በሁለተኛ ማለት ነው የምወደው እንትን በቴመር የሚሰራ አለ መጠጥ ምንድነው? የሚባለው ስሙ ምንድነው? ቡላ ነበር ቡላ አይደለም። እንትን አዎ አሁን አስታውስኩት ድሙ ድሙ ነው እንደዛ ነገር ነው። የሚባለው ድሟ ድሞ እኔንጃ ስሙን ብዙ ረሳሁት ማልቴ አብዛኛው ሰው አያውቀውም ያ መጠጥ እንደዛ አይነት መጠጥ እንዳለ ማለት ነው። እንደውም ይሄ መጠጥ ኤርትራ አካባቢ ነው የሚሰራው። ኤርትራ አካባቢ ነው የሚሰራው። ኢትዮጵያ ብዙ ጊዜ አይሰራ። በቃ ማንም ሰው አያውቀውም። ማለትም ይቻላል። እናቴ ብቻ ናት ያ መጠጥ የምትሰራው። በጣም ነው የምወደው በቴሚር ነው የሚሰራው። እናቴ ራሱ ያወቀችው ኤርትራ ነው ያደገችው ኢትዮጵያዊ እናቴም አባቴም ኢትዮጵያውያን ናቸው። ግን ኤርትራ እናቴ ኢትዮጵያ ውስጥ ተወልዳ ግን ያደገችው ኤርትራ ውስጥ ነው እና ኤርትራውያን አብዛኛው ጊዜ ይሄ መጠጥ ይሰሩታል ማለት ነው። እና እናቴ እዛ ስላደገች ነው ወደዚህ መጥታ ኢትዮጵያ ውስጥም መጥታ ያ መጠጥ የምትሰራ ማለት ነ። እና እንዴት ነው የሚሰራው ያ መጠጥ ድሙ ድሙ ነው የሚባለው። አሁን አስታውስኩት እና እንዴት ነው የምትሰራው? መጀመሪያ እንትን ቴምር መኖር አለበት። ያ መጠጥ እንዲሰራ ቴምር በ እርጥብ የሆነ ቴምርምር ያ ደረቁ ትምር ሳይሆን እጥብ የሆነ ትምር አለ አይደል እሽጉ ታሽጉ ምናምን የሚሸጠው? ለስላሳ የሆነ ማለት ነው እርጥብ ውሃ ነገር ያለው በቃ እጥብ የሆነ ደረቅ ያልሆነ ማለት ነው። እሱን ነገር እሱን ያ ቴምር ተፈጭቶ ምናምን ከዛ ውሃ ይደረግበትና ስኳር ይገባበታል። አንዳንዴ ማርም መጠቀም ይቻላ። ማለት ነው ከዛ እርሾ ይደረግበታል ማለት ነው። ከዛ ለአራት ወይም ለአምስት ቀን ይቆያል። ከለሩ እራሱ እንዴት ደስ እንደሚል እንደ ቀይ አይነት ነው የሚሆነው። ከለሩ ጥቁርም አይደለ፣ ቀይም አይደለም ማለት ነው። በጣም ነው የሚጣፍጠው እና በሁለተኛ የምወደው ከጠጅ በኋላ ያ በቴምር የሚሰራው ድሙድሙ የሚባለው መጠጥ ነው። የምወደው ማለት ነው። እና ሁለቱንም በጣም ጣፋጭ ናቸው እና እሱን ነው የምወደው።

ጥያቄ ምንድነው የሚለው በስራህ ላይ ምን ተግዳሮት አለ ነው የሚለው? እና በስራዬ ላይ ምን አይነት ተግዳሮት አሉ? አንደኛ የበጀት እጥረት አለ። እኔ የምሰራበት መስሪያ ቤት የሆነ ስራ መስራት እንፈልግና አብዛኛው ጊዜ የሚያጋጥመን ችግር ምንድነው? የበጀት ችግር ነው በቃ የሆነ ገንዘብ ያጥረናል። የሆነ እቃ ማዕም የሆነ ቁሳቁስ ለስራችን የሚያስፈልጉ ቁሳቁሶች ምናምን ያጥሩናል ማለት ነው። እኔ የምሰራው አይነት ስራ ምንድነው? ልብስ ቤት ነው። እና ልብስ ቤቱ እንደ ድርጅት ነው ማለቴ በአጠቃላይ ተሰባስበን በቡድን አይነት ነው የሚሰራው በማህበር አዎ በማህበር ነው የምሰራው። እና ከዛ ማለት የሆነ ልብስ እንድንገዛ ምናምን ይነግሩናል እና ያ የሚሰጡን ገንዘብ ግን ለልብሱ ለምሳሌ አስር አስር ልብስ። ግዙ ቢሉን አስር የሀበሻ ልብስ ነው የሚሸጠው ለአስር አስር ልብስ እያንዳንዳቹ ግዙ። እና ይሄን ብር እንኩ ምናምን ብለው ቢሰጡን በቃ ያ ልብስ መጀመሪያ ተገዝቶ። ከዛ ከሸማኔ ነው የሚገዛው ከሽማኔ ተገዝቶ ከዛ በኋላ ወደ ስፌት ቤት ሄዶ ከዛ በኋላ ጥልፍ ተጠልፎ ምናምን። ከዛ በኋላ ላውንደሪ ምናምን የሚገባበት ሁሉም ገንዘብ ያስፈልገዋል። እና አንዳንዴ ምንድነው? የሚያጋጥመው አብዛኛው ጊዜ ያ የሚሰጡን ገንዘብ የሚበጀተው በጀት ለልብስ የሚበጀተው በጀት ያንሳል ማለት ነው። በቃ አንዳንዱ ለአስር ልብስ መግዣ ምናምን እስከመጨረሻ ሂደቱ እስከሚያልቅ ድረስ ይበቃል ብለው የሰጡን ለአስር ልብስ አንዳንዴ ለአምስት ልብስ ለአምስት ልብስ ብቻ ነው የሚያስገዛ ማለት ነው። ያ የሚሰጡን ብር እና በስራዬ ላይ አንዱ የበጀት ችግር ነው ያለው ማለት ነው። ሌላ በስራዬ ላይ ምን አይነት ተግዳሮች ተግዳሮት አሉ? ለምሳሌ አሁን ልብስ አይደል የምሸጠው እኔ የሀበሻ ልብስ ነው የምሸጠው። እና ምንድነው? ሰዎቹ ለምሳሌ አንድ ሴት ይሄን ልብስ እንዲህ እንዲህ አይነት ልብስ እፈልጋለሁ እና እንዲህ እንዲህ አድርጋችሁ ስሩልኝ ብትል ከዛ እንደዛ አይነት እንዳለችው አድርገን ስንሰራላት አንዳንዴ ሌላ ሌላ አዲስ አይነት የመጣ ፋሽን ቢኖር ሌላ ስታይ ሌላ ልብስ ስታይ አይ አይደለም እንደዛ አይደለም ያልኳችሁ እንደዚህ ነበር ያልኳችሁ ምናምን ብሎ ቃላቸው ያጥፋሉ እና የዛኔ እኛ እንከስራለን ማለት ነው። በድጋሚ ያ ልብስ ሌላ የፈለገችውን ልብስ እንድንሰራ እንገደዳለን ማለት ነው። እና ይሄን ነገር ተግዳሮት ሆኖብኛል ማለት ነው። በስራዬ ላይ ሌላ ተግዳሮት የሆነብኝ በስራዬ ላይ ምንድነው? ደንበኞች ደንበኞች የሚፈልጉበት በሚፈልጉበት ሰዓት ለምሳሌ እንዴት ነው እንዴት ላስረዳችሁ አሁን ለምሳሌ አሁን እሁድ ቢሆን ሰርግ አንድ የምታገባ ሴት አንድ ሳምንት ቢቀረው ሰርጓ ማለት ነው። መምጣት ያለባት ከሁለት ሳምንት ወይ ደግሞ ከአንድ ወር ምናምን ልብሱን ብታዝዝ ኖሮ አሪፍ አሪፍ ተደርጎ ይሰራላታል ማለት ነው። ግን በቃ ሰርጉ ላይ ሲደርስ አንተ ሳምንት ምናምን ሲቀረው ትመጣና ከዛ በአንድ ሳምንት የሆነ በጣም በጣም ፍጹም የሆነ አሰራር ምናምን ትጠብቃለች ያ የማይሆን ነገር ነው። እንዴት ነው? አንድ ልብስ በአንድ ሳምንት ሽመና ተሸምኖ ልብስ ተሰፍቶ ከዛ በኋላ ጥልፍ ተጠልፎ ላውንደሪ ገብቶ ምናምን እንዴት ነው በአንድ ሳምንት የሚያልቀው? አንዳንዴ በቃ ስራው ቀላል አድርገው ይቆጥሩትና ከዛ በአንድ ሳምንት እንዲያልቅላቸው ይፈልጋሉ። ያን ግን አይሆንም። ቢያንስ አንድ የተሻለ ልብስ ቆንጆ ልብስ እንዲሰራ ቢያንስ ቢያንስ ሁለት ሳምንት ይፈልጋል ማለት ነው። እና የሰዓት አለመመጣጠን ደንበኞቻችን በአንድ ሳምንት የሚያልቅ መስሏቸው በቃ አንድ ሳምንት ምናምን ሲቀሩ ለሰርጋቸው ለበአል ምናምን ሲኖራቸው በቃ ለፈለጉት ነገር አንድ ሳምንት ወይ ደግሞ ሲቀርብ ለዛ በዓል ለዛ ዝግጅቻቸው ሲቀርብ ምናምን ሲመጡ ለኛ የስራ ተግዳሮች ተግዳር እየሆነብን ነው ማለት ነው። ሌላ ደግሞ ምንድነው? አሁን ልብስ ቤት የሀበሻ ልብስ ነጭ ነው እና አሁን አንዳንዴ ልብስ ለመግዛት ሰዎች ሲመጡ ምንድነው የሚያደርጉት? ይለኩታል ልብሱ ማለት ነው። እና ለክቶ ምናምን አይ በቃ ይሄ አልፈልግም ሌላም እለካለሁ ይላሉ ሌላም ስናስላካቸው አይ ይሄም አልፈልገውም ሌላም ከዛ እንደዛ እያሉ የተለያየ ልብስ ልብሶቹ ሲለኳቸው ያ ልብስ እንዲቆሸሽ ምናምን ያደርገዋል ማለት ነው። እና በስራዬ ላይ ይሄ በጣም ትልቅ ተግዳር እየሆነብኝ ነው ማለት ነው። እና ለቀጣይ ይሄ ቢቀረፍልኝ በጣም ውጤታማ የምሆን ይመስለኛል። በተለይ ደግሞ የ እንትኑ የ ምንድነው? ምንድነው የሚባለው? የበጀቱ ጉዳይ ቢስተካከልልኝ አሪፍ ይመስለኛል ማለት ነው። እና ቅድም እየጠቀስኩት የነበርኳቸው ብዙ ትግዳሮች ናቸው ያሉብኝ ማለት ነው። በስራዬ ላይ ላይ ማለት ነው እና ይሄን ለማስተካከል ከአሁን በኋላ ደግሞ እጥራለሁ ብዬ አስባለሁ።

ጥያቄ ምንድነው የሚለው የምትወደው ጠፋጭ ምግብ ምንድነው? ነው የሚለው እኔ የምወደው ጣፋጭ ምግብ ምንድነው ማር ነው በመጀመሪያ የምወደው ማለት ነው ደግሞ ማር በተፈጥሮ የሚገኝ ነገር ነው ማለት ነው ማለቴ የሚሰራ ነገር ምናምን አይደለም እና የምወደው ጣፋጭ ምግብ ማር ነው ማለት ነው ከተፈጥሮአዊ ከሆነ ማለት ነው በጣም ነው ደስ የሚለኝ በዳቦ አድርጌ ወይ ደግሞ በአምባሻ ምናምን አድርጌ መብላት በጣም ነው ማር ደስ የሚለኝ ማለት ነው ከሁሉም ምግብ ምወደው በቃ ያ ተፈጥሯዊ የሆነው ማር ምንም ሳይደባለቅበት ማለቴ አንዳንዴ ስኳር ምናምን ነጋዴዎች ይደባለቁበታል ግን እኔ ምንም ሳይደባለቅበት የሆነ የተነጠረ ያ ጥርት ያለ ማር ከተፈጥሮ የሚገኘውን ነው የምወደው ማለት ነው በአንደኛ ደረጃ ሁለተኛ ደረጃ የምወደው ምንድነው ከሚሰራ ነገር ማለት ነው ቤት ምናምን ማለቴ አሁን አይሰራም አደል ሰው አይሰራውም አይደል በተፈጥሮ የምናገኘው ነገር ነው ማለቴ ንብ ምናምን የሚያዘጋጀው ነው አይደል ግን በተፈጥሮ ከሚገኘው ነገር ደግሞ ምንድነው ደስ አይደለም ሰው ከሚሰራው ማለቴ ቤት ምናምን ከሚሰራው ነገር ደግሞ በጣም ጣፋጭ ምግብ ሆኖ የምወደው ምንድነው ዳቦ ቆሎን ነው ዳቦ ቆሎን በጣም ነው የምወደው ማለቴ ዳቦ ቆሎን ስል ግን ኩኪስ ነው ኩኪስ ፎርኖ የተሰራ ሆኖ እንደ ቡስኩት አይነት አለ አይደል ማለቴ ዘይት የሌለው አሁን ኩኪስ አዎ ዘይት አለው ያ ዳቦ ቆሎም ደረቅ ነው እንትን እኔ ምወደው ያ ደረቅ ያልሆነው ኩኪስ እንደ ብስኩት አይነት ሆኖ ፎርኖ ቤት የሚሰራ አለ ማለት ነው እና እሱን ነው በጣም የምወደው እና እሱን ነገር ግን እንዴት ሲሰራ ነው የምወደው ስኳር የገባበት ወተት ወተት ስኳር ይገባበትና ከዛ አንዳንዴም እንቁላል ይገባበታል ግን እንቁላል ሲገባው እንደውም ብዙም አልወደውም ወተትና ስኳሬ ገብቶበት ከዛ በኋላ ጨው የፍርኖ ዱቄት ምናምን ተደርጎበት ከዛ አንዳንዴ ደግሞ እናቴ ምን ታደርግበታለች እንትን ታደርግበታለች ምንድነው የሚባለው የቡርትኳን ጭማቂ የቡርትኳን አርጋ ፎርኖ ላይ ትሰራዋለች ማለት ነው እና እንደ ብስኩት ነው የሚጥመው ግን በጣም ነው ጣፋጭ በጣም ነው የሚጣፍጠው ማለት ነው እና እሱን ነው የምወደው ማለት ነው ጣፋጭ ጣፋጭ ምግብ ሆኖ ቤት የሚሰራ ማለት ነው ግን ይሄ እንደ ብስኩት አይነት ነው ሌላ ጣፋጭ ምግብ ቤት የሚሰራ እንደ ምግብ የምወደው ደግሞ ምንድነው ጣፋጭ እንኳን ላይሆን ይችላል ማለቴ እንዴት ነው በቃ ብስኩትም በቃ እንደ ጣፋጭ ስለሚቆጠር ጣፋጭ ነው ያ ብስኩት ነው የምወደው ያ በፎርኖ የሚሰራ እቤት የሚሰራ አይነት ማለቴ ሌላ ሰው ላይሰራው ይችላል አሁን ለምሳሌ ያ ቡስኩት ያ ፎርኖ ላይ የሚሰራ እናቴ የምትሰራው ምን ታስገብ የተለየ ነገር ብርትኳን ታስገብለታ ታስገባለች አለች ጨምቃ የቡርትኳን ጭማቂ ስለምታስገባለት ከሌላ ሰው የተለየ ይሆናል ሌላ ሰው አብዛኛው ጊዜ እንደዛ አይነት አይሰራም ግን በጣም ነው የምወደው ጣዕሙ ማለት ነው እና ሌላው ጣፋጭ ምግብ የምወደው ማለቴ ከአትክልት ከሆነ አይደለም ከፍራፍሬ ደግሞ የምወደው ምግብ ምንድነው ያ እንትን የሚባለው ቴምር ነው የምወደው ማለት ነው እና ቴምር ከፍራፍሬ ደስ ይለኛል ግን ጥያቄው የሆነ እንትን ለማለት ማለቴ በደንብ ለመግለጽ ያህል የምትወደው ጣፋጭ ምግብ ነው አይደል የሚለው ምግብ ምግብ ነው የሚለው ማለት ነው እና ምግብ ስለሆነ እንደውም ከስንዴ የተሰራ አምባሻ ነው የምወደው አሁን ከስንዴ የተሰራ አምባሻ ጣዕሙ ይለያል የፉርኖ ዱቄት አሁን ሱኳር ሱኳር እንዲል ማለት ነው ጣዕሙ ሱኳር መግባት አለበት ሱኳር ካልገባለት የፉርኖ ዱቄት ከፉርኖ ዱቄት የተሰራ አምባሻ ስኳር ካልገባበት ምንድነው የሚለው ማለቴ በቃ ስኳር ስኳር አይልም ከስንዴ የተሰራ ማለቴ ያ ስንዴ ፋብሪካ ገብቶ እንትኑም ገለባው ገለባ አለው አይደል የሆነ የሚጣል ነገር እሱ ገለባው ካልተለይ ሳይለይ ማለት ነው ዝም ብሎ ወፍጮ ቤት ተፈ ጭቶ ምናምን የመጣው ስንዴ ከዛ በዛው የተሰራ አምባሻ ስኳር ሳይገባበት ምናምን ማለት ነው ጨውና በውሃ እና በእርሾ ተለውሶ የተሰራ ሀምባሻን በጣም ነው የምወደው ማለት ነው በቃ ስኳር ስኳር ነው የሚል የሚለው ማለት ነው ስኳር ያልገባበት ምናምን አትልም በቃ ስኳር ስኳር ነው የሚለው እኔ ደግሞ ስኳር ያላቸው ነገሮች ደስ ይሉኛል እና የምወደው ጣፋጭ ምግብ ከስንዴ የተሰራ ሀምባሻ ማለት ነው ያ ስንዴ ግን ገለባው እንትን ማለት የለበትም አሁን ለምሳሌ ማለቴ ፋብሪካ ላይ ሲገባ የሚጣለው ነገር አለ አይደል ከእንትን ከስንዴ የሚጣል ነገር አለው አይደል ፋብሪካ ውስጥ ሲገባ ወደ ፎርኖ ዱቄት ሲቀየር ማለት ነው እና ገና ሳይቀየር ያለው ስንዴ እሱን እሱን ነገር ወፍጮ ቤት ተፈጭቶ ምናምን ከዛ የተሰራ ሀምባሻን በጣም ነው የምወደው ማለት ነው እና ቅድምም እንዳልኩት ፎርኖ ላይ የተሰራ ብስኩትን ነው የምወደው

ጥያቄው ምንድነው የሚለው የስራ ግምገማ ይደረግ ትደረግልሃል? ነው የሚለው ግን ይደረግልሃል ለማለት መሰለኝ ግን ተሳስቷል ተሳስቶ መሰለኝ ይሄ እዚህ ላይ ምክንያቱም ትደረግልሃለህ አይባልም ወይም ይደረግልሃል? ወይ ወይ ደግሞ ታደርጋለህ ወይ ነው የሚባለው። ግን ይሄ በጣም የሚመሳሰለው ከ የስራ ግምገማ ይደረግልሃል ወይ ነው የሚመሳሰለው እና የስራ ግምገማ አዎ ይደረግልኛል ማለት ነው። ግን ድሮ ነበር በጣም እሚደረግልኝ አሁን አሁን በቃ ቤተኛ ሆኛለሁ ለድርጅቱ እንደ ቤተኛ ስለሆንኩኝ ብዙም አይደረግልኝም። እንደውም እኔ ነኝ የስራ ግምገማ ለሌሎች የማደርገው። ድሮ ግን ድሮ ከሁለት አመት ምናምን በፊት ከአንድ አመት ምናምን አይደለም ከሁለት አመት በፊት ምንድነው የስራ ግምገማ ሁሌ ነበር የሚደረግልኝ። አንዴ በቃ ጥሩ ስራ ሰርቼ ራሱ ምንድነው እንዴት ነው ይሄ ለምንድነው እንዲህ ሆነው ለምን እንዲህ አይሆንም ነበር? ለምን እንዲህ አይሆንም በቃ ዝም ብሎ ሰብስቦ ምናምን የስራ ግምገማ ያደርግልኝ ነበር። አንዳንዴ ደግሞ ይጠቅመኛል። አንዳንዴ እኔ ያየሁት ያላየሁትን ችግር የስራ ግምገማ ሲኖር አየዋለሁ እንዳየው ይረዳኝ ነበር። እንደውም ያን ነገር አሁን ላይ ውጤታማ እንደሆን አድርጎናል ብዬ አስባለሁ። ማለቴ አንዳንዴም የስራ ግምግማ ሲደረግልን በአሉታዊ መንገድ መውሰድ የለብንም በቃ ግዴታ ነው። አሁን አንድ ሰው የተሻለ ስራ ቀጣይ እንዲሰራ አሁን የስራው ስራ መጥፎም ከሆነ ጥሩም ከሆነም ሊነገረው ይገባል ማለት ነው። ማወቅ አለበት እና የዛኔ ድሮ ማለት ነው። የሆነ ስራ ስሰራ ጥሩ ጥሩ ነገር ይነግሩኛል። ጥሩ ጥሩ ነገር እንኳን አይናገርም ነበር። እንደው እውነቱን ለመናገር በቃ ያ ጥፋት ጥፋቴን ብቻ ነበር የሚነግሩኝ ከዛ አንዳንዴ በጣም ይደብረኝ ነበር የዛኔ አስታውሳለሁ። ማለቴ በቃ የምሰራው ስራ እኮ በቃ ጥሩ እንዲሆን ፍጹም እንዲሆን አድርጌ ነበር የምሰራው ደግሞ አዲስ ነበርኩኝ ለስራው ማለት ነው። ከሁለት አመት በፊት እዛ ድርጅት ላይ የተቀጠርኩት የዛኔ ነበር። ከዛ ምንድነው? ሁሌ የሆነ ስራ ስሰራ ፕሮጀክት ምናምን ሲኖር ማለት ነው። የስራ ግምገማ ይደረግልኛል ማለት ነው። ከዛ ከዛ ግን ምንድነው ችግራቸው የስራ ግምገማ ማድረግ ሳይሆን ችግራቸው ማለት ነው? የዛኔ የሆነ ስራ ስሰራ ጥሩ ጥሩ ውጤትም ማለቴ ጥሩ ውጤት አስገኝቶ ራሱ ግን የሆነ እኔ ፍጹም አይደለሁም። ማለቴ ማንም ሰው ፍጹም መሆን አይችልም አይደል? የሆነ ጥፋት ያጠፋል የሆነ ስህተት ይኖራል አይደል? እና ከዛ ምንድነው ያ አሪፍ ነገር የሰራሁት ዝም ይሉና ከዛ ያ ጥፋት ጥፋቴን ብቻ ይነግሩኛል ማለት ነው። ከዛ በቃ ሁሌ ይደብረኝ ነበር። እና ያ ጥፋቴ ደግሞ ለማሻሻል ብዙ ብዙ ነገር እጥር ነበር ማለት ነው። እንደውም ጥፋት ከሌለኝ ደግሞ የስራ ግምገማ ሲያደርጉ ማለት ነው። በቃ አይነግሩኝም በቃ ዝም ነው የሚለው። አይ ያንቺ በዚህ የዚህን የዚህ የስራ ግምገማ እንተውና ሌላ ሰው ሌላ ሰው ተሰብስበን ነው የስራ ግምገማ የሚደረገው። ብዙ ሰራተኞች ሆነን ነው ማለት ነው እና በቃ ምንም ጥፋት ከሌለብኝ ምንም ስህተት ካልተሳሳትኩ ስራው ላይ እኔ የዛኔ የስራ ግምገማ አይደረግልኝም ማለት ነው። ግን ቢደረግልኝና አይ ያሁኑ ስራ እኮ ያንቺ አሪፍ ነበር ምንም ጥፋት አላጠፋሽም እና በዚህ ቀጥይበት ምናምን ቢሉኝ እኮ ይችሉ ነበር። ይሄ ለኔ ሞራሌ ምናምን በጣም አሪፍ ነበር። የዛኔ ግን ዝም ነበር የሚሉት በቃ ዝም ዝም ብሎ ያልፉታል። ማለቴ እኔ የስራ ግምገማ አይደረግልኝም ምንም ጥፋት ምንም የሚሉን ነገር ከሌላቸው ዝም ብሎ ያልፉኛል እና ሌላ ሰው የስራ ግምገማ ይደረግለት ነበር ማለት ነው። ግን እንደዛም ሆኖ ያ ጥፋት አጥፋ የሚነግሩን ነገር ራሱ አሁን ላይ እሱን ነገ እንዳልደግመው ጥፋት እንዳላጠፋ ምናምን አድርጎኛል አድርጎኛል ብዬ አስባለሁ። አሁን ላይ እንደውም እኔ የስራ ግምገማ እንደውም አብዛኛው ጊዜ አይደረግልኝም። በቃ ትክክል በተደጋጋሚ ጊዜ አሪፍ አሪፍ ስራ ስለሰራው በተደጋጋሚ ጊዜ በቃ ጥፋት ሳላጠፋ ማለቴ የሆነ ጥሩ የሆነ ስራ የሆነ ፍጹም በሚባል ደረጃ ስራ ስለሰራው መሰለኝ። አሁን ላይ የሆነ ስህተት ቢኖረኝ ራሱ ራሴ ነው የማስተካክለው። እንጂ የስራ ግምግም አድርገው እንደ ድሮ በቃ ይሄ ማድረግ የለብሽም ምናምን አይሉኝም ማለት ነው። አሁን አሁን እኔ እንደውም የስራ ግምገማ ለሌሎች ሰራተኞች ምናምን እኔ የስራ ግምግም እንዳደርግላቸው ነው እንደውም የሚጠይቁኝ ማለት ነው። እና አሁን ላይ አይደረግልኝም ብዙ ጊዜ አይደረግልኝም። ወይም ደግሞ ከእኔ ጋር ይወያያሉ ማለቴ እንዲህ ብናደርግስ እንዲህ ቢሆንስ ምናምን ነው የሚሉኝ እንጂ። የስራ የስራሁትን ስራ አይ ይሄ ባለፈው የሰራሽው እኮ ይሄ ይሄ መጥፎ ነገር ነበር። እና እንደዚህ እንዳታደርጊ በቀጣይ ካልሆነ እናባርርሻለን ምናምን አይሉኝም። እንደ ድሮ አሁን ላይ በቃ እኔ ነኝ እንደውም የስራ ግምገማ ለሌሎች ሰራተኞች የማደርገው ማለት ነው። ግን እኔ የሰሩትንም ጥሩም መጥፎም ነገር ነው የምነግራቸው እንደነሱ መጥፎ መጥፎ ብቻ አልናገርም ማለት ነው። እና የስራ ግምግማ ይደረግልኝ ነበር ዱሮ

ጥያቄው ምንድነው የሚለው የዛሬ ዛሬ የመጀመሪያ ምግብህ ምን ነበር ነው የሚለው ጥያቄው ዛሬ የመጀመሪያ ምግብህ ምን ነበር ነው የሚለው ማለት ነው። የዛሬ የመጀመሪያ ምግብ ምን ነበር? እንጀራ ፍርፍር በዳቦ እና በሻይ ነበር። እና እንጀራ ፍርፍሩ ሁሌ ዩኒቨርሲቲ ውስጥ ምንበላ ማለት ነው እኔ ግቢ ውስጥ የግቢ ተማሪ ነኝ። እና ሁሌ ምንበላው ለቁርስ ማለት ነው። እንጀራ ፍርፍር በዳቦና በሻይ እና ሶስቱ በአንዴ ማለቴ ትንሽ እንጀራ ፍርፍር አንድ ዳቦ እና አንድ ሻይ ነው የሚሰጠን። አንዳንዴ ደግሞ ሩዝ ዳቦ እና ሻይ ነው የሚሰጠን ማለት ነው። እና ሩዙ ትንሽ ይደረጋል አንድ ዳቦ ከአንድ ሻይ ጋር። ሁሌ በቃ ሁሌ እያቀያየሩ ሁለቱን አይነት ምግቦች ነው ሁሌ ለቁርሳችን የምንበላ ማለት ነው። እና የዛሬው እንጀራ ፍርፍር እንዴት ነበር? ትንሽ ማለቴ ትንሽ ደረቅ ያለ ነበር ማለቴ ብዙም ወጥ አልነበረውም የአንጀራ ፍርፍሩ ወጥ አልነበረውም ብዙ ማለት ነው። እና አልጣፈጠኝም ስበላው። እንጀራ ፍርፍሩ አልጠፋጠኝም እና ትንሽ ነበር የበላሁት አብዛኛው የበላሁት ዳቦ። ዳቦ ብቻ ነው ዳቦ በሻይ ነው ብዙ የበላሁት እንጂ እንጀራ ፍርፍሩ ብዙም አልበላሁትም። ምክንያቱም እንትን ሆነብኝ ደረቅ አለብኝ ማለቴ ወጥ አነሰው። ሲፈረፍሩት ወጡ ትንሽ አንሷል መሰለኝ እንትን ሆነብኝ ስለደረቀብኝ ዝም ብዬ ዳቦ በሻይ ነበር የበላሁት ማለት ነው። እና ዩኒቨርሲቲ ውስጥ በቃ እኔ ችግር የሆነብኝ ይሄ ነገር ነው ማለቴ ወይ ወጡ ሲሰሩት አይጣፍጥም ብዙም አይጣፍጥም ቅመም ራሱ አያደርጉበትም። ከዛ ደግሞ ሁለት አይነት ብቻ ነው የምንበላው። ሁሌ ትላንት አሁን ቁርሴ የበላሁት ራሱ እንጀራ ፍርፍር በዳቦ እና በሻይ ነበር የበላሁት የትላንቱ እንጀራ ፍርፍር። አዎ ትላንት ራሱ አልበላሁም። እንትን ነበር የበላሁት ዳቦ በለውዝ ነበር የበላሁት። ዳቦ ብቻ ከዩኒቨርሲቲ አውጥቼ ከዩኒቨርሲቲ ካፌ ዳቦ ብቻ ይዤ ወጥቼ ዶርሜ ውስጥ። በራሴ የገዛሁት ለውዝ አለ በለውዝ ነበር የብላሁት ትላንት ማለት ነው። ግን ትላንት ሳየው ምግቡ ዩኒቨርሲቲ ውስጥ ግቢ ውስጥ ማለት ነው። እንጀራ ፍርፍር ነበር ግን አልበላሁትም አልበላሁም ትናንት ማለት ነው። ዛሬ በቃ እስኪ ልብላ ዛሬ ሰለቸኝ ለውዝ ምናምን ብዬ ልበላ ስል ያ እንጀራ ፍርፍሩ ደረቅ ያለ ነበር። ትንሽ ወጥ አንሶት ነበር እና ዝም ብዬ ዳቦ በሻይ ነበር የበላሁት ማለት ነው። ግን አሁን ላይ የዩኒቨርሲቲ ተማሪዎች በተለይ ኢትዮጵያ ውስጥ ያለነው ተማሪዎች ማለት ነው በጣም ችግር የሆነብን። ነገር ሌላ ዩኒቨርሲቲዎች አላውቅም። የኛ ዩኒቨርሲቲ ግን ግን እነሱም እንደኛ ያው ናቸው ግን የኛ ባሰ በጣም ማለት ነው። ሁሌ የምንበላው ምግብ ሩዝና ዳቦ በሻይ ወይ ደግሞ እንጀራ ፍርፍር በዳቦ እና በሻይ ነው ሁሌ እያቀያየሩ ነው። በየቀኑ ለምሳሌ ዛሬ እንጀራ ፍርፍር ከሆነ ነገ ሩዝ ይሆናል። ከዛ ከነገ ወዲያ ደግሞ እንጀራ ፍርፍር ከዛ በኋላ ደግሞ ሩዝ ምናምን ነው የሚያደርጉት። እንደውም አሁን አሁን ዛሬ እንጀራ ፍርፍር ከሆነ ነገም እንጀራ ፍርፍር እያደረጉት ነው ማለት ነው። እና ምን እንደሆነ አልገባኝም። ከመንግስት ነው በጀት የማይበጀተው? ወይስ በጀቱ በቃ ሰራተኞቹ ነው እየበሉት ያሉት እኔ በቃ ሊገባኝ አልቻለም። ወይም ሲመስለኝ ግን በጣም ብዙ ማለት ከመንግስት የሚበጀተው በጀት በጣም ትንሽ ስለሆነ ይመስለኛል። ዝም ብዬ ሳስበው ማለት ነው በቃ ግራ ግብት ነው ያለኝ አሁን በጣም ነው የሚሰለቸው። በቃ ሁሌ እንጀራ ፍርፍር በዳቦ መብላት በጣም የሚሰለቸው ማለት ነው። እና መንግስት ምናምን ችግራችን ተረድቶ ቢያስተካክልን አሪፍ ነበር። ግን እኛም ችግር አለብን ብዬ አስባለሁ። ተማሪዎች ይሆን? ዝም ነው የምንለው በቃ ሁሉም ተማሪ እኮ አይወድም ሁሌ እንደዛ መብላት በጣም ነው የሚያማርረው የሚያማርረው በምግብ ላይ ማለት ነው። ግን እንደዛም ሆነን ራሱ ሰለማዊሰልፍ ወይም አንወጣም። ወይ ደግሞ አንበላም ብለን አንዴ አንበላም ብንል እኮ ሌላ ምግብ ሊሰሩልን ይችል ነበር ብዬ አስባለሁ ግን። አንበላም አንልም ዝም ብለን እንበላለን። ዝም ብለን ከበላንላቸውማ ምን አገባቸው እሱን ነገር እየሰሩ ነው የሚሰጡን። አንዳንዴ ዘይትም ይገባበታል ወይ ነው የምለው ዘይት ራሱ አንዳንዴ በጣም ነው። በቃ የለውም ማለትም ይቻላል ምንም ዘይት አይታይም። ጮህ ራሱ በጣም ነው የሚያሳንሱበት። በቃ እኔ አሁን ምርር ነው ያለኝ ማለት ነው። እና አንዳንዴ ደግሞ ገዝቼ የተሻለ እንደ ዶናት ምናምን ለቁርስ እገዛለሁ በራሴ ገንዘብ ማለት ነው። ግን በቃ አብዛኛው ጊዜ ለቁርስ የምበላው ቅድም እንዳልኩት ሁለት አይነት ምግብ ነው። እና ዛሬ የበላሁት ለቁርስ እንጀራ ፍርፍር በዳቦ እና በሻይ ነበር። ትንሽ ነበር የቀመስኩት ስቀምሰው እንትኑ እንጀራ ፍርፍሩ ወጥ አንሶት ነበር እና ጨውም አንሶት ነበር ዘይትም አልነበረውም። ሽንኩርትም ምናልባት ይኖርበት አይኖርበት አላውቅም ግን ያለው አይመስልም እና። ዝም ብዬ አርፌ ሻይ በዳቦዬን በልቼ ነበር የወጣሁት ከካፊው ከዩኒቨርሲቲው ካፊው ማለት ነው። እና በጣም መሮኛል ይሄን ምግብ መብላት መሮኛል።

ጥያቄ ምንድነው የሚለው በቤተሰቡ ምን አይነት በዓላት ታከብራላችሁ? ነው የሚለው በቤተሰባችን የምናከብረው ባዕሎች የምናከብራቸው ባዕሎች ምን ምን ናቸው አንደኛ መንፈሳዊ በዓላትን እናከብራለን። መንፈሳዊ በዓላትን ለምሳሌ በዓለ ልደት፣ የልደት በዓል፣ ጥምቀት የፋሲካ በዓል ወይ ደግሞ የትንሳኤ በዓል በመባል የትንሳኤ በዓል ዳግማዊ ትንሳኤን ከዳግማዊ ትንሳኤ በኋላ ደግሞ የሐዋርያት የሐዋርያት በዓልም የሚባል አለ ሐዋርያት ነው የሚባለው በዓሉ። እሱን እናከብራለን ከዛ በኋላ ደግሞ አዎ ከሐዋርያት በፊት ግን ማርያም ጉንቦት የማርያም ጉንቦት ተብሎም የሚከበር ባእል አለ ከሐዋርያት በፊት ማለት ነው ከዛ ከሐዋርያት አይደለም አይደለም ተሳስቻለሁ። ከትንሳኤ በኋላ እርገት ብለን እናከብራለን። እርገት የአምላካችን መድኃኒታችን ኢየሱስ ክርስቶስ ከትንሳኤ ከትንሳኤ ዳግማይ ከትንሳኤ ብለን ካከበርን በኋላ ከአርባ ቀን በኋላ እርገት ብለን እናከብራለን። ከዛ በኋላ ደግሞ በሃምሳ አምስት ቀን ደግሞ በራቅሊጦስ ብለን እናከብራለን። ከዛ በራቅሊጦስ ማለት መንፈስ ቅዱስን ለሐዋርያት ተገልጦ መንፈስ የ መንፈስ ሲያድርላቸው የሚያመለክተው ነው ማለት ነው። እና ከዛ በኋላ ደግሞ ማረም ጉንቦትን እናከብራለን ከማረም ጉንቦት በኋላ ደግሞ ምንድነው የሐዋርያት በዓልን እናከብራለን ማለት ነው። ከሐዋርያት በዓል በኋላም የአሸንዳ የአሸንዳ በዓል ወይ ደግሞ የአሸንዳ በዓል በባህላዊ መንገድ ነው አሸንዳ የሚባለው። በትግራይ ክልል ላይ የሚከበረው አሸንዳ ባእል ተብሎ ነው የሚጠራው። ግን በቤተክርስቲያናችን ደግሞ የእመቤታችን የቅድስትን ድንግልማርያም የእርገት በዓል የእርገት ቀን ስለሆነ የዛኔ የእርገት በዓል ብለን ነው የምናከብረው ማለት ነው። ከዛ በኋላ ደግሞ መስከረም አንድ ሲሆን ደግሞ እንትን ብለን እናከብራለን አዲስ አመት ምናምን ብለን እናከብራለን ማለት ነው። ግን አዲስ አመት በኢትዮጵያ በሁሉም ነው የሚባለው አዲስ አመት ምናምን ተብሎ ሙስሊምም ያከብራሉ ግን በቤተክርስቲያናችን ደግሞ የቅዱስ ዮሐንስን መጥምቁ የተወለደበት ቀን መሰለኝ እርግጠኛ አይደለሁም። ግን እንደዛ መሰለኝ ወይም በሁለት ነው የተወለደው እኔእንጃ በሁለት መሰለኝ እሱን እርግጠኛ አይደለሁም። ግን በቤተክርስቲያናችን ሌላ ባእል አዲስ አመት በመስከረም አንድ የሆነ የሚከበር ነገር አለ። እንትን ማለት ነው። እና እነዚህ ደግሞ ከመስከረም አንድ ከአዲስ አመት በኋላ ደግሞ በጣም ትልቅ ነገር እረስቼ ነበር መስከረም አስራሰባት ሲሆን ደግሞ የመስቀል በዓል እናከብራለን ማለት ነው። እሱ በቤተክርስቲያናችን ውስጥ እንደ ትንሳኤ የትንሳኤ በዓል ትልቅ በዓል ነው የመስቀል ባእል ብለን እናከብራለን ማለት ነው። ከዛ ከመስከረም አስራ ሰባት በኋላ ደግሞ በመስ ከመስከረም አስራ ሰባት በቃ የልደት በዓል አይደለም የመቤታችን የቅድስት ድንግል ማርያም እንትን የስደቷ ጊዜ ብለን የምናከብረው ጾመ ጽጌ ምናምን ተብሎ የሚከበርም ባእል አለ። የጽጌ መፍታት ሲፈታ ምናምን የሚከበርም አለ። ህዳር ሃያ ህዳር አስራ ሶስት ህዳር ስድስት መሰለኝ አዎ ህዳር ስድስት የመቤታችን እንትን ጾመ ጽጌ ሲፈታ የመቤታችን የስደቷ ጊዜ እያሰብን እንቆይና ጾም ምናምን ነው ከመስከረም ሃያ ሶስት እስከ ህዳር ስድስት ማለት ነው። ከዛ ህዳር ስድስት ላይ ሲፈታ ጾሙ የጾመ ጽጌ ሲፈታ የሆነ የሚከበር በዓል አለ ማለት ነው። እና በቃ ብዙ በዓላቶችን ነው የምናከብረው። እነዚህ የጠቀስኳቸውን መንፈሳዊ በዓላትን ነው። በቤተክርስቲያናችን የሚከበሩት ማለት ነው። ሌላ ደግሞ ዝም ብለን አለማዊ ማለት መንፈሳዊ ያልሆኑ ባዕላቶችን ደግሞ በቤተሰባችን እናከብራለን ምንድነው ለምሳሌ በቤተሰብ የምናከብረው በዓል ልደት ሲሆን ማለቴ የአባቴ፣ የእናቴ፣ የእህት እና ወንድሞቼ የኔ ልደት ምናምን ሲሆን በቤተሰብ እናከብራለን ማለት ነው። ሌላ ደግሞ ምንድነው የምናከብረው አሁን ሰርግ ምናምን ሲኖርብን ለምሳሌ ወንድሞቼ ምናምን ሲያገቡም እናከብራለን ማለት ነው። እነዚህ በዓል እንደ በዓል ነው የምንቆጥረው። ሌላ ደግሞ ምንቆጥረው መቼ ነው ባእል ብለን አሁን ለምሳሌ እኔ ባለፈው አመት ተመርቄ ነበር አስራ ሁለተኛ ክፍል ሰኔ ላይ ተመርቄ ነበር እና እሱንም አክብረናል በቤተሰብ ማለት ነው። ሌላ በቤተሰብ የምናከብረው ደግሞ አሁን ወላጆቼ ምናምን የስራ እድገት ሲጨመርላቸው፣ እኛ አሪፍ ውጤት ልጆችየሆንን ደግሞ አሪፍ ውጤት ምናምን ስናመጣ እናከብራለን ማለት ነው። ሌላ ምን የምናከብረው በዓል ደግሞ ምን አለ አሁን የሸንዳ ባዓል አዎ የሸንዳ ባእል አሁን እንደ ባህላዊ ስለሚቆጠር የሸንዳ ባእል ተሰባስበን ምናምን እናከብራለን ማለት ነው። እውነቱን ለመናገር ሁሉንም ተሰባስበን ነው የምናከብረው የጠቀስኳቸውን ቅድም ተሰባስበን

ጥያቄ ምንድነው የሚለው በስራ ቦታ ጓደኛ አለህ ወይ? ነው የሚለው። አዎ እኔ በስራ ቦታ ጓደኛ አለኝ። በትምህርት ቤት ጓደኛ አለኝ። በ በሁሉም በጎረቤቶቹ የራሱ ጓደኞቼ ናቸው ማለት ይቻላል። እና በሄድኩበት ቦታ እኔ ጓደኞቼ አሉኝ ማለት ይቻላል። እና በስራ ቦታ ያለችው ጓደኛ እንዴት ናት- ልብስ ነው የምንሸጠው። እኔ ብዙ ስራ ነው እንዴው እውነቱን ለመናገር ብዙ ስራ ነው የምሰራው። እና- ብዙ በሁሉም ስራ ጓደኞች አሉኝ። ለምሳሌ እኔ ልብስ እሸጣለሁ ባህላዊ ልብስ ማለት ነው። የኢትዮጵያ ባህላዊ ልብስ ጥልፍ ነው የሚባለው እሱን ነው የምሸጠው። እና- ያቺ ጓደኛዬም ራሱ ጥልፍ ነው የምትሸጠው እንደኔ ማለት ነው። ባህላዊ ልብስ ከዛም የተዋወቅነው እንዴት ነው መጀመሪያ ለመጀመሪያ ጊዜ እንትን ያ ስራ ስጀምረው ስራው ስጀምረው ማለት ነው እኔ እሷ- እሷ ነበር ቀድማ የጀመረችው። ማለቴ እሷ እየሸጠች ነበረች። ከዛ ከእኔ በፊት ማለት ነው ከዛ እኔ ሱቅ ለመቀየር ነበር ሱቅ ልንቀይር ቦታ የፈለኩኝ ነበር አዲስ ቦታ ማለት ነው። የስራ ቦታ ከዛ- የዛን የእሷን ጎረቤት ነው። የኛ ስራ የኛና የኔና የእሷ ስራ ጎን ለጎን ነው። እና ያ የቤት ክራይ ስጠይቅ አካሪዎቹ አልነበሩም የዛኔ ማለት ነው። ከዛ- ደውላ ምናምን ጠየቀችልኝ። ያ ከጎን ከጎኗ ያለው ሱቅ እንደሚከራይ እና እንደማይከራይ- ማለቴ ነፃ ነበር ማንም ሰው አልነበረውም ያ ቦታ ማለት ነው: እና ደውላ ስትጠይቃቸው- አይ አላከራየውም ብለው ነበር። ከዛም አሳመነቻቸው ማለቴ- አቃታለሁ አታውቀኝም እኮ ከዛ በፊት አታውቀኝም ነበር ግን አቃታለሁ ልጅቷ በጣም ጥሩ ሰው ናት ምናምን ስትላቸው አካራዩን እሺ በቃ ምናምን ብሎ አካራየን አከራየን። እና እዛ ሱቅ ጀመርኩ የልብስ ቤት ማለት ነው የኢትዮጵያ ባህላዊ ልብስ መሸጫ። እና ከጓደኛዬ ጋር ከእሷ ጓደኛዬ በዛ ነበር በዛ ነበር የተዋወቅነው። እና- እዛ አዲስ ሆኜ ስገባ ከሰዎች ጋር አስተዋወቀችኝ። በቃ ልብሶቹን መደርደር ምናምን ላይ አገዘችኝ በጣም ነበር ያገዘችኝ። እና እሷን በጣም ነው የምወዳት ማለት ነው። እና በስራ ላይ ጓደኛ አለኝ። ከእሷ ጋር ምንድነው አሁን የምናደርገው ራሱ- አሁን ልብስ ልብስ ምናምን ከሌላ ቦታ ለማምጣት ስንፈልግ አብረን ነው የምንሄደው። አብረን ነው የምንሸጠው። አንዳንዴ ራሱ እኔ ቤት የሆነ ደንበኞች ምናምን የኔ ቤት ከመጡ- ከመጡ ማለት ነው እኔ ያ እቃ ከሌለኝ ወደ እሷ ነው የምልካቸው። እሷም እንደዛው ወደ እሷ ደንበኞች ከመጡ- ያ እቃ እሷ ከሌላት ወደ እኔ ናት የምትለካቸው ማለት ነው። ደግሞ አሁን ለምሳሌ- ሁለታችንም ሱቅ አደል ያለን ስለዚህ ለምሳሌ ሁለታችንም በአንድ አይነት ዋጋ ነው የምንሸጠው። ለምሳሌ አሁን አንድ ደንበኛ መጥቶ ዋጋ ለመጠየቅ ብሎ እኔ እኔ ጋር ቢጠይቅ ዋጋው እና ወደ እሷ ሄዶም ቢጠይቅ እኔ ያልኩትን ዋጋ ነው የምትለው ማለት ነው: በቃ- እና በቃ የሆነ ፍቅራችን በጣም ነው ከእኛ አልፎ- ወደ ወላጆቻችን ወደ ወላጆቻችንም ደርሷል ብዬ አስባለሁ። ምክንያቱም የኔ እናትና የእሷ እናት ራሱ ይተዋወቃል በእኛ ምክንያት ማለት ነው። እና በጣም ነው በጣም ነው የምወዳት ማለት ነው። ሌላም በስራ ቦታ ጓደኛ እኔ የመስመር ስራ እሰራለሁ። የኦንላይን ስራ ምናምን- አንዳንዴ እሰራለሁ። እና እንዴት ነው ጓደኛ አንዳንዴ ሁለት ለሁለት ምናምን የሚሰራ አይን ስራ ያጋጥመኛል ማለት ነው። ለምሳሌ እንደ ጂኒያ አይን ስራ አሁን ጂኒያ ፕሮጀክት ምናምን ነበር እና እንዴት ነው- በምትችለው ቋንቋ ማለት በ ከልጅነትህ ጀምሮ ያደክበት ለመጀመሪያ የቻልከውን ቋንቋ ከቻልከው ቋንቋ ጋር ማለት ኒቲቭ በሆነ ማለት ማዘር ታንግ ነው የሚባለው ማለት እንዴት ልግለጠው። የእናት ቋንቋ አዎ የእናት ቋንቋ ተጠቅመህ ከሰዎች ጋር በማውራት ነበር ያ ኤአይ ትሬን ማድረግ ማለት ነው። እና- የዛኔ ብዙ ጓደኞች እንዲኖረኝ አድርጎኛል ያ ስራ ብዬ አስባለሁ። እንዴት ነው አሁን- አንድ ከአንድ ሰው ጋር ሳወራ ስናወራ ስለ ራቻችን ነበር የምናወራው። ስለዚህ ስለ የሆነው ጉዳይ አንስተን ለምሳሌ አሁን እንደዚህ አርእስት ምናምን ይሰጠንና በዛው ጉዳይ ላይ እናወራ እናወራለን። እና በዛን ጊዜ ደግሞ- ብዙ ሰዎች ጋር ከብዙ ሰዎች ጋር ተዋውቄያለሁ። እና- ከብዙ ሰዎች ጋር በዛ ስራ ምክንያት ጓደኛ ሆኛለሁ ብዬ አስባለሁ። እና እኔ ሁሌ በቃ በሄድኩበት ስራ ቦታ በሄድኩበት ስራ ማለት ነው በተሰማረሁበት ስራ ጓደኛ የመያዝ ችሎታ ሆነም እድልን በለው ምንም አላውቅም ወይም ችሎታ ነው ወይም እድል ነው አንዱ- ጓደኛዬ መያዝ አቅም አለኝ ብዬ አስባለሁ። እና ደግሞ በጣም አሪፍ ነው። ማለት ለመተጋገዝ ስራ ላይ ጓደኛ መያዝ አሪፍ ነው። ለመተጋገዝ ምናምን ይጠቅማል ብዬ አስባለሁ። እና በስራ ቦታዬ ላይ ጓደኛ አለኝ።

ጥያቄ ምንድነው የሚለው ስሜትህን በፊትህ ላይ ታሳያለህ ወይ ነው የሚለው? ስሜትህን በፊት ላይ እኔ ስሜትን በፊቴ ላይ አላሳይም አብዛኛው ጊዜ ማለት ነው። በጣም የምገርም አይነት ምገርም አይነት ሰው ነኝ ብዬ ለራሱ አስባለሁ። ማለቴ ስሜትን በፊቴ አላሳይም በቃ ካዘንኩኝ በቃ ከከፋኝ ሲከፋኝ ሳዝን ስጨነቅ የሆነ ነገር ሲያጋጥመኝ ምናምን ሁሌ ነው የምስቀው ፊቴ ላይ ሳቅ ብቻ ነው የሚታየው በጣም የሚገርመው ነገር ማለት ነው። አንዳንዴ በቃ በቃ እንዴ ስሜት አልባ ነኝ እንዴ ምናምን የምልበት ለራሴም እንደዛ የምልበት ሰዓት አለ። ማለቴ በቃ በጣም ነው የሚገርመኝ ስጨነቅ ምናምን አሁን የሆነ ሰው ስጨነቅ ሲፈራ ምናምን አብዛኛው ሰው ስሜቱ በፊቱ ላይ ይታያል። የኔ ግን አይታይም በቃ አሁን አሞኝ አሞኝ ራሱ ማለት ነው። በቃ ያመመሻ አትመስይም ምናምን ነው የሚሉኝ ማለት ነው በቃ በጣም አሞኝ ራሱ። አያምኑኝም ከፊትሽ በቃ የታመምሽ አይመስልም ምናምን ነው የሚሉኝ ማለት ነው። እና እኔ ስሜቴን በፊቴ አላሳይም ማለት ነው። ድሮ ግን በቃ እኔ ግን ድሮ ያሳለፍኩት ነገር መሰለኝ እንደዛ አሁን ዝም ብዬ የምስቀው አመመኝ። ከፋኝ ጨነቀኝ ምናምን ሲጨንቀኝ ምናምን ራሱ ዝም ብዬ የምስቀው። ድሮ ያሳለፍኩት ነገር ይመስለኛል እንዴት ነው? በቃ ድሮ ቶሎ አይነት ቶሎ ማለቅስ ማለት ቶሎ ሚጎዳ አይነት ሰው ነበርኩኝ። የሆነ ነገር ሲያጋጥመኝ አለቅሳለሁ የሆነ ነገር ሲያጋጥመኝ በቃ እጨነቃለሁ በጣም ምናምን ከፊቴ ራሱ ያስታውቅ ነበር። በቃ ከፊቴ ሁሉም ሰው ነበር የሚያውቅብኝ። እና ከዛ በቃ እንትን ያደርገኛል ማለቴ በልጅነቴ የሆነ የሆነ ሰው በቃ አብዛኛው ሰው እንትን የሚለኝ አይነት ሰው ነበርኩኝ። ማለቴ ዝምተኛ እኮ ነበርኩኝ ግን እንደዛም ብሆን የሆነ ሁሉም ሰው የሚነቅፈው አይነት ልጅ ነበርኩኝ። በቃ የዛን ድሮ በልጅነቴ በቃ ጎበዝ ተማሪ ነበርኩ በጣም ንቁ አይነት ተማሪ ነበርኩ። ደግሞ በጣም አይነት ደረቅ አይነት ተማሪ ማለቴ ደረቅ አይነት ሰው ነበርኩ። ማለቴ የሆነ ነገር ካልፈለኩት አላደርገውም ነበር ማለት ነው። እና በዛ በዛ ሰውን እኔን በቃ አይን ውስጥ ማስገባት ጀመር ማለቴ እቺ ልጅ የፈለገችውን ነው የምታደርገው ትላልቅ ሰዎችን አታከብርም አትሰማም ምናምን በቃ እንደዛ አይነት እንደዛ ነበር የሚሉን ማለት ነው። ግን በቃ ንቁ ስለሆንኩ ስሜቴን ስሜቴን በፊቴ ስለምገልጥ ምናምን ማለት ነው። ከተናደድኩ ራሱ በቃ እጮሃለሁ ምናምን ማለት ነው በልጅነቴ ስናደድ እጮሃለሁ ሳዘን አለቅስ ነበር ምናምን ማለት ነው። ከዛ ግን እያደኩ ሲሄድ ሰባተኛ ክፍል ምናምን ስደርስ ማለት ነው። በቃ ቤተክርስቲያንም መማር ጀመርኩኝ ምናምን ከዛ በቃ ባህሪ የተወ ፀባዬ ምናምን እየተለወጠ እየተቀየረ ምናምን ሄደ ማለት ነው። ከዛ በቃ ስትጨነቅ ራሱ በቃ በውስጤ ጸልዬ ምናምን ከፊቴ ስቃለሁ በቃ። በቃ እኔ በጣም የሚገርመኝ አንዳንድ ሰው እኔ በጣም ትልቅ ጭንቀት ራሱ እያለብኝ በጣም ትልቅ ችግር እያለብኝ ዝም ብዬ ነው የምስቀው። ሌላ ሰው ደግሞ የማይረባ ማለት ከእኔ ጋር ሳናጻጽረው በማይረባ ነገር ፊቱ ላይ ጭንቀት አይበታለሁ አዝኖ ምናምን አያለሁ ማለት ነው። እና በጣም ነው የሚገርመኝ። ግን ይሄ ነገር ዝም ብሎ በአንዴ የሚመጣ ነገር አይደለም። እንደውም በጣም የሚገርመኝ ነገር ደግሞ አሁን ጓደኛዬ አለች። የሆነ ነገር ሲያጋጥማት ምናምን በቃ ስቅስቅ ብላ ነው የምታለቅሰው ማለት ነው ከፊቷ ይታያል ምናምን ስትጨነቅ ስታዘን ደስ ይላት ምናምን ከፊቷ ነው የሚታየው ማለት ነው። እኔ ግን በቃ ግን ስሜትህን በፊትህ ላይ ታሳያለህ ሲል። በቃ ማለቴ መሳቅ አሁን ጨንቆኝም መሳቅ ምናምን ስሜት አሳየው ማለት ነው። ለኔ እሱ አይደለም ብዬ ስለማስብ ነው አላሳይም ያልኩት። አሁን መሳቅ እኮ ዝም ብሎ ከላይ የሚታየው ነገር ዝም ብዬ ለማስመሰል ነው የምስቀው እንጂ። አንዳንዴ እኮ የማለቅስበትም ጊዜ አለ ግን ነው የማለቅሰው። ማታ ስትተኛ ምናምን ወይ ደግሞ አልጋዬ ስር ሆኜ እዛ ትራሴ ላይ ነው የማለቅሰው እንጂ። ዝም ብዬ ሰው ባለበት ፊት ምናምን አላለቅስም በጣም ምንም ችግር ቢያጋጥመኝ አልቅሼ። ከሰባተኛ ክፍል በኋላ ሰባተኛ ክፍል ከሆንኩኝ በኋላ። ችግር ቢያጋጥመኝ በቃ አልቅሼ አላውቅም። ከፊቴ ጭንቀት ታይቶ አያውቅም ሰውን ሲያየኝ በቃ ደስተኛ ነው የምመስለው። በቃ እንደውም እቺ ልጅ ችግር አጋጥማት አያውቅም ሊል ይችላል እውነትን ለመናገር ማለት ነው። ሲያመኝ ራሱ በጣም ካመመኝ ራሱ በቃ እንዳላመመኝ ነው የማስመስለው በቃ ዝም ብዬ ነው የምስቀው ማለት ነው። በቃ ፊቴ ላይ ሁሌ ሳቅ ብቻ ነው የሚታየው። ወይ ደግሞ ዝም ብዬ ኩራተኛ አንዳንዴም ኩራተኛ እሆናለሁ። ማለት ዝም ብዬ ሰውን ማናገር ካልፈለኩ የማላውቀው ምናምን ሰው ከሆነ ኩራተኛ ነው የምሆነው። እንጂ ማለቴ ኩራተኛ ሳይሆን ዝምተኛ አይነት ሰው ነው የምሆነው እንጂ። ዝም ብዬ ስሜቴን በፊቴ አላሳይም። በቃ ዝም ብዬ ነው የምስቀው ማለት ነው። በቃ አንዳንዴ ሲያመኝ በጣም አሞኝ ራሱ በቃ ልሞት ደርሼ ራሱ ዝም ብዬ አይ ደህና ነኝ ደህና ነኝ ምናምን የምለው ነገር አለ። ግን ይሄ ነገር ይጎዳል ብዬ አስባለሁ ምክንያቱም አንዳንዴ ይጎዳል አንዳንዴ ደግሞ ጥቅም አለው። ግን እኔ እንደዛ ፊቴን ስሜት አላስብም

ጥያቄ ምንድነው የሚለው በቤትህ ምን አይነት የቤት እቃዎች አሉ ነው የሚለው? በቤቴ ውስጥ ያሉ የቤት እቃዎች ብዙ ናቸው። ቅድም የጠቀስኩት እንደቆየሁ እንደ አልጋ ቅድም አልጠቀስኩትም ተሳስቼ ነው። እንትን ለምሳሌ አልጋ አለ የቤት እቃዎች ማለት ነው። ጠረጴዛ አለ ወንበር አለ ቁም ሳጥን አለ ግን እያንዳንዶቹ ከነጥቅማቸው ብገልጻቸው ደስ ይለኛል። ለምሳሌ አልጋ አልጋ አለ ለምንድነው የምጠቀምበት ለመተኛት ማለት ነው። እና አልጋው ደግሞ ብርድ ልብስ አለበት ብርድ ልብስ አለው። ሌላ አንሶላ አለበት ሌላ ደግሞ ምንጣፍ የምናነጥፍበት አለበት ማለት ነው። እና አልጋው ላይ ደግሞ ትራስ አለ። የቤት እቃዎች አይደል እንድጠቅስ የተፈለገው እንትንም አለበት ትራስም አለበት ማለት ነው። አልጋው ከዛ ሌላ ምን አለን በቤቴ ውስጥ ያሉ እቃዎች ቁምሳጥን አለን። ቁም ሳጥን ደግሞ ልብስ ነው የምናስቀምጥበት ማለት ነው። እናም ቁምሳጥኑ በጣም ትልቅ ነው። እና የኔ ብቻ ልብስ አይቀመጥበትም እውነቱን ለመናገር የየራሳችን ብቻ አይደለም። የኔና የኔ የእህትና የወንድሜ ልብስ ነው አብረን የምናስቀምጠው ማለት ነው። ትልቅ ነው ያ ቁምሳጥን በጣም ትልቅ ነው እና የሶስታችንም ልብስ ነው የምናስቀምጥበት ማለት ነው። ሶስተኛ ሌላ ደግሞ ምን አይነት እቃ አለ? ቤታችን ሶፋ አለ። ሶፋ ደግሞ ምንድነው ጥቅሙ? ቁጭ ለማለት ነው የምንጠቀምበት። እና የሶፋ ጨርቅም አለ የሶፋ ጨርቅም የተለያየ የሶፋ ጨርቅ አለ እሱን እየቀያየርን ነው የምናደርገው ማለት ነው የምንጠቀመው። ሌላ ደግሞ ቤታችን ውስጥ ያለው እቃ ጠረጴዛም አለ ጠረጴዛ ደግሞ ለምንድነው የምንጠቀምበት? አሁን አዎ ሁለት አይነት ጠረጴዛ ነው ቤታችን ውስጥ ያለው ጠረጴዛ ማለት ነው። አንደኛው ሶፋ መሃል ላይ የሚደረግ ጠርጴዛ አለ። እዛ ጋር እንትን አለ አበባ አለ ትልቅዬ አበባ አለ ከዛ መሃል ላይ በቃ አብዛኛው ጊዜ ያንን ጠረጴዛ ብዙም አንጠቀምበትም። ዝም ብለን ለ እንትን መሰለኝ ዝም ብለን ለቆንጆ እንዲሆን ለውበት የተደረገ ይመስለኛል ያ ጠረጴዛ ምክንያቱም ብዙም አንጠቀምበትም አንዳንዴ በቃ ዝም ብለን ስልካችን ምናምን እናስቀምጥበታለን እንጂ ብዙም አንጠቀምበትም። ያ ሶፋው ላይ ሶፋ መሃል ላይ ያለ ጠረጴዛ ማለት ነው እና አበባም አለበት። ግን ያ ቤታችን ያ እሱን ጠረጴዛ ውብ አድርጎታል አድርጎታል ብዬ አስባለሁ። ሌላ ሁለተኛው ጠረጴዛ ደግሞ ምግብ የምንበላበት አይነት ጠረጴዛ ነው እሱን ነገር ረጅም ሆኖ የሆነም እንትን ነው ቁመቱ ረጅም ነው። እና ትልቅዬ ነው ትልቅ ሆኖ ቁርስ ምሳ እራት ምናምን ስንበላ እዛ ተሰብስበን ነው የምንበላው ማለት ነው። እና ወንበርም አለ ቁጭ የምንቀመጥበት ማለት ነው ቁርስ ምናምን ስንበላ የምንቀመጥበት ወንበር አለ ማለት ነው። ሌላ ቤታችን ውስጥ ያለው እቃ ምንድነው? እንትን ማለት ቢያቲ የሚባል እንደ ቁም ሳጥን ሆኖ ግን እቃ ነው የሚቀመጥበት እሱን አሁን ቁም ሳጥን። መስተያት ምናምን ከውስጥ ነው ያለው እንጂ ከውጪ የለውም አይደል? መስተዋት ማለቴ የሆነ አንተን ጠርሙዝ እንደ ጠርሙዝ አይነት እና ያ እንትን ቢያቲ የሚባለው ወይ ደግሞ አርማዲው የሚባለው ግን እቃ ነው የሚቀመጥበት። ከዛ የሆነ ጠርሙዝ ወይ ደግሞ መስታወት አይነት አለው እና እቃ ነው የምናስቀምጥበት ማለት ነው። ሌላ ደግሞ ፍሪጅም አለ ፍሪጅም ቤታችን ውስጥ አለና ምግብ ለማቀዝቀዝ አሁን አንዳንድ ምግቦች በኋላ ስንፈልግ ምን ለበኋላ ምናምን ብለን የምናስቀምጥባቸው ፍራፍሬ የምናስቀምጥባቸው ምናምን ነው የምናስቀምጥበት ነው ፍሪጅ ማለት ነው። አንዳንዴም እንጀራም እንዳይ እንትን እንዳይበላሽ ምናምን ፍርጅ ውስጥ እንከተዋለን ማለት ነው። እንጀራ እናስቀምጥበታለን ሌላ ምን አለ እንጀራ የሚቀመጥበት ደግሞ በባህላዊ የተሰራ እንደ መሶብ አይነት መሶብ ነው የሚባለው መሶብ አለ ማለት ነው። እንጀራ የሚቀመጥበት እንጀራ የኢትዮጵያ ባህላዊ ምግብ ነው እና እንጀራ የሚቀመጥበት ደግሞ በባህላዊ መንገድ የተሰራ የተሰራ ነው እና ያ መሶብ ይባላል ማለት ነው። ሌላ ቤት ውስጥ ያለ እቃ ብዙ ነው በቃ እንደጠቀስኩት ብዙ ናቸው ቤታችን ውስጥ ያሉ እቃዎች ማለት ነው። ሌላ ምን አለ? እንትን አለ ጃር አለ ውሃ ምን የምናስቀምጥበት ጃር የሚባል ነገር አለ ማለት ነው። ሌላ ደግሞ ምንድነው ያለው? እንደ ብረት ድስት ማንኪያ ሹካ ምድጃ ፎርኖ ሞጎጎ ምናምን የሚባሉ ሌላ ሌላ ነገሮችም አሉ በቃ እኔ ልጥቀሳቸው ብል ሰአቱም አይበቃኝም በቃ ማለቴ ብዙ ናቸው ቤታችን ያሉ እቃዎች ብዙ ናቸው ማለት ነው። ከብዙዎቹ አሁን የጠቀስኳቸው ጥቂቶቹ ናቸው። እና እነዚህ ይመስላሉ ማለት ነው።

ጥያቄ ምንድነው የሚለው ግጭቶችን ማስተካከል ትችላለህ ወይ ነው የሚለው? እኔ አዎ ግጭቶችን በጣም ነው ማስተካከል የምችለው ማለት ነው። እንደውም አንዳንዴም በጣም የሚገርመኝ ነገር ሰዎች ሲጣሉ ቶሎ እኔ ስገባበት ጉዳዩ ላይ ቶሎ የሚታረቁት ነገር ነው በጣም የሚገርመኝ ነገር እንደውም የዛን ችሎ ችሎታ አለብኝ አለኝ ብዬ አምናለሁ። ደግሞ እኮ እኔ ልጅ ነኝ ማለቴ ልጅ ነኝ ስል ገና አስራ ዘጠኝ አመቴ ነው። ማለት አሁን ላይ በዚህ እድሜ ላይ ይሄ ችሎታ ያለው ሰው ብዙም ብዙ ሰው አለ ብዬ አላምንም። ማለቴ ሀገራችን ውስጥ የተለመደው ነገር ምንድነው? የሆነ ግጭት ምናምን ሲኖር የሚያስተካክሉት ትላልቅ ሰዎች ናቸው ሽማግሌዎች የሀገር ሽማግሌዎች ምናምን የሚባላሉ። በየክልሉ ይለያያል ስማቸው ለምሳሌ በትግራይ ላይ ሽማግሌ ነው የሚባለው። በአማራም እንደዛው የሀገር ሽማግሌ ነው የሚባለው። በኦሮሞ ምናምን አባ ገዳ ምናምን ነው የሚባሉት። በሌላም በሌላ አካባቢም ሌላ ስም ነው ያላቸው ማለት ነው። እና እነሱ ናቸው ግጭት ምናምን ሲፈጠር የሚያስተካክሉት ትላልቅ ሰዎች ናቸው ማለት ነው። አብዛኛው ጊዜ በአገራችን እና እኔ አስራ ዘጠኝ አመቴ ነው ግን ግጭት ሲፈጠር በጣም ነው ማስተካከል የምችለው በጣም ማለት ነው በሚገርም ሁኔታ በቶሎ ነው የማስተካከለው ማለት ነው። አንዳንዴ ማለት ነው በጣም የሚገርመኝ ነገር ግን ይሄ ችሎታ የመጣው አምስተኛ ምናምን ክፍል ጀምሮ ራሱ ሰዎች ሲጣሉ አስታርቅ ነበር በጣም ነው የሚገርመኝ ለራሴ ማለት ነው። አሁንማ ተውት አሁን ባሰብኝ ሰዎችን የማስተረቅ ችሎታ እንደውም በዚህ የሆነ ቢዝነስ ምናምን ማለቴ ንግድ መጀመር ለመጀመር እያሰብኩ ነው። በቃ ያዋጣኝ ነበር የምር የተጣላ ሰው አስታርቃለሁ ምናምን ብዬ የሆነ ቢሮ ቢከ የሆነ መስሪያ ቤት ቢሮ ምናምን ብከፍት ኖሮ በቃ በአንዴ ነበር ሚሊየነር የምሆነው ማለት ነው። ምክንያቱም እኔ በቃ ሰዎችን ሲጣሉ በአንዴ ነው የማስታርቃቸው ማለት ነው። ደግሞ ለምን ይሄ እንደማደርግ አሁን አሁን ሳስበው ግጭቶችን ቶሎ ማስተካከል የምችለው ለምን እንደሆነ ሳስበው ግጭቶች የሚፈጠሩት በቃ በማይረባ ነገር ስለሆነ ነው በቃ በሚያስቅ ሁኔታ ማለት ነው። በቃ አንዳንዴ እኮ ግጭትን ማለት ግጭት ላይፈጥር የማይችል ነገር ግጭት ሊፈጥር የማይችል ነገር ነው ሰውን የሚያጣላ ማለት ነው። በቃ እንደውም አንዳንዴ እኮ የሆነ ነገር ወደ ጥሩ ሊወስድ የሚችል የነበረው ነገር ዝም ብለው ሰዎቹ ሳይገባቸው ቀርቶ በዛ ግጭት የሚጀምሩ አሉ። ለምሳሌ አሁን ኢትዮጵያ ውስጥ ብዙ አይነት ብዙ ብሄር ብሄረ ሰቦች ነው ያለነው ማለቴ የተለያየ ባህል የተለያየ የአኗኗር ዘይቤ የተለያየ አለባበስ የተለያየ የምግብ አበላል ምናምን የተለያየ በቃ ማለት የሆነ ብዙ ልዩነት ያለባት ሀገር ናት ኢትዮጵያ ሀገራችን ማለት ነው። እና ይሄ ልዩነት በጣም ጠቃሚ ነገር ነው ለምሳሌ የሆነ ለቱሪስት ጥቅም አለው አሁን የተለያየ ሁላችንም የተለያየ ምግብ ስንበላ አሁን እንደውም የምግብ እጥረት እንዳያጋጥም ያደርጋል ብዬ አስባለሁ። ለምሳሌ አሁን አለማችን ውስጥ ማለት ነው ሁሉም ሰው እንጀራ የሚበላ ሰው ቢሆን ኖሮ ማለቴ አለም ላይ ሁሉም ሰው እንጀራ እንጀራ ብቻ የሚበላ ቢሆን ኖሮ የጤፍ እጥረት ምናምን ያጋጥምና ለረሃብ ምናምን እንዳረግ ነበር ማለት ነው። ግን በአለማችን ላይ ሁሉ ሰው የተለያየ ምግብ መብላቱ ለምሳሌ እኛ ኢትዮጵያውያን አብዛኛ አብዛኛው ጊዜ የምንበላው እንጀራን ነው ቻይናውያን ምናምን ደግሞ የሚበሉት ሩዝ ነው አብዛኛው ጊዜ ማለት ነው ሌላ አገርም ሌላ ምግብ ነው የሚበሉት ማለት ነው እና ይሄ መሆኑ የምግብ እጥረት ራሱ እንዳይፈጠር አድርጓል ማለት ነው። ግን ሰዎቹ ምንም በቃ አብዛኛው አንዳንዱ ሰዎች ይሄን ሳይገባቸው በልዩነት ምክንያት ማለቴ የአመጋገባችን ልዩነት የልብስ የአለባበስ ልዩነት በቃ የባህል ልዩነት ምናምን በመኖሩ ብቻ ይጣላል ማለት ነው እና እንደዚህ አይነት ግጭት ሲፈጠር ማለት ነው በቃ ቅድም እንዳልኩት ማለቴ ልዩነት መኖሩ ለእኛ ጥቅም መሆኑ ምናምን በመናገር በማስረዳት ግጭትን አስተካክላለሁ ማለት ነው። ሌላ ጊዜ ደግሞ ማለቴን ችግሮቻቸው ሰምቼ ምናምን ራሱ ለሁለት ማለት ችግሬ እውነተኛ ችግር ቢኖር ራሱ ማለት ነው ችግሮቻቸው ለመፍታት ነው የምሞክረው ማለት ነው። አንዳንዴ ራሱ ግጭቶችን አስተካክዬ ሌላ ማለቴ የተጣሉት ሰዎች የሌላ የየራሳቸው ችግሮች በራሳቸው ማለቴ አሁን የአንዱን ሌላኛው ይፈታል የሌላኛው ደግሞ አንዱ እንዲፈታ ማደርግበት ጊዜም አለ። እና ግጭቶቹን እኔ የማስተካከል ትልቅ ብቃት አለኝ ብዬ አስባለሁ። እንደውም በቃ ይሄ ልምዴን እንደውም አሳድግበታለሁ እሰራበታለሁ ለቀጣይ ብዬ አስባለሁ ማለት ነው።

ጥያቄ ምንድነው የሚለው በዶቄ መፍጨት ታውቃለህ ወይ ነው የሚለው? እኔ በዶቄ መፍጨት አላውቅም። ጭራሽ ዶቄ ምን እንደሆነ ራሱ አላውቅም። እውነትን ለመናገር ማለት ነው። ግን የአማርኛ ቃል ነው ዶቄ። እኔ እንጃ አይመስለኝም ሳስበው ዶቄ የአማርኛ ቃል ራሱ አይመስለኝም። ምናልባት ግን ምናልባት አንዳንድ የማላውቃቸው አሁን እኔ የተወለድኩት ጊዜ አሁን በሁለት ሺህ ስድስት ነው የተወለድኩት። በፈረንጅ ማለት ነው በኢትዮጵያ በአስራ ዘጠኘ ዘጠና ስምንት ነበር የተወለድኩት በዘጠና ስምንት ነው አዎ። እንደዛ መሰለኝ። በሁለት ሺህ አምስት ነው እንዴ የሚሆነው በቃ ዞሮ ዞሮ በኢትዮጵያ በአስራ ዘጠኝ ዘጠና ስምንት ላይ ነበር የተወለድኩት። እና አሁን ዶቄ ማለት በእኛ ዘመን አንዳንድ ነገሮች ለምሳሌ የድሮ ነገር ድሮ የሚጠቀምባቸው ነገሮች የሚጠቅምባቸው ቋንቋዎች ምናምን በእኛ ዘንድ በእኛ ትውልድ ላይ እየጠፉ ነው ያሉት። እና ምናልባትም ከጠፉት ቋንቋዎች ከጠፉት ቃላቶች ምናልባት ዶቄ አንዱ ሊሆን ይችላል። እኔ አሁን ዶቄ የምር የሆነ እንትን ላይ ራሱ ዲክሽናሪ ላይ ራሱ ለመፈለግ ሞክሬ ነበር ይሄ ጥያቄ ስመለከተው በዶቄ መፍጨት ታውቃለህ ወይ ብሎስ። ይሄ ጥያቄ ስመለከተው ዶቄ ምን እንደሆነ ራሱ ዲክሽነሪ ላይ ሄጄ ለማየት ሞክሬ ነበር እና አላገኘሁትም። እውነትን ለመናገር ማለት ነው እና እኔ ዶቄ አላውቅም። ግን ምንድነው የገመትኩት ዶቄ ሊሆን የሚችለው ያ ባህላዊ በድንጋይ ምናምን ተደርጎ እህል የሚፈጭበት መንገድ አሁን እህል ወፍጮ ቤት ተወስዶ ነው የሚፈጨው አይደል? ድሮ በድሮ ጊዜ ግን እህል የት ነበር የሚፈጨው? በድንጋይ በትልቅ አንድ ትልቅ ድንጋይ እና አንድ መካከለኛ ድንጋይ ተደርጎ እህሉ ከመሃል ይደረግና እውሉ ይፈጫል ማለት ነው። እና ምናልባት ያ የሚፈጭበት ድንጋይ ምናልባት እሱ እሱ ይሆን ወይ ዶቅ የሚባለው እሱ ሊሆን ይችላል ብዬ አሰብኩ። እንጂ ዶቄ እውነትን ለመናገር ዶቄ ምን እንደሆነ አላውቅም። ለወላጆቼ ራሱ አሁን ለመጠየቅ አስቤ ነበር ግን ከእኔ ጋር ቅርብ ሳልሆኑ ተውኩት ማለት ነው። እና ዶቄ እኔ አላውቅም። ከነዛ ከቀሩ ቃላቶች ከጠፉ ማለቴ አሁን አሁን ማለት ትውልዱ አዲስ አዲስ ትውልድ እየመጣ ማለት ዓመተ ምሮት እየጨመረብህ የሄደው ቁጥር እያደግን ማለቴ የሆነ አሁን ለምሳሌ አስራ ዘጠኝ ዘጠና ስምንት አይደለም እኔ የተወለድኩት ከዛ አሁን ላይ ደግሞ ሁለት ሺህ አስራ ስምንት ላይ ነን ያለነው። እና አሁን እየጠፋ እየጠፉ አይነቶች እየጠፉ ቋንቋዎችንም ሊሆን ይችላል አሁን አንዳንዱ አንዳንዱ ድሮ ድሮ የሚጠቀምባቸው አሁን ላይ የማንጠቀምበት ሲሆን ያውቃሉ ሊጠፋ ይችላል እና ከነዛ መካከል ሊሆን ይችላል ብዬ አስባለሁ። ዶቄ ማለት ነው እና እኔ በዶቄ መፍጨት አላውቅም። ምናልባት ግን ያ ዶቄ የሚባለው ማለት ነው ያ በድንጋይ ቅድም እንዳልኩት ትልቅ ድንጋይ ትልቅ ድንጋይ ተደርጎ እህል መሃሉ ተደርጎ በት በመካከለኛ ድንጋይ የሚፈጨው አይነት ከሆነ እሱ ከሆነ ዶቄ የሚባለው ያ በዛ እንደሚፈጭ አውቃለሁ በዶቄ እህል እንደሚፈጭ አውቃለሁ። ግን እኔ ራሴ በዛ ፈጭ እህል ማለቴ እንዲፈጭ አድርጌ አላውቅም ወይ ደግሞ እኔ ራሴ በዛ በኩል በዶቄ እህል ፈጭቼ አላውቅም። እንትን ሁሌ እህል እኔ የማየው እህል ወፍጮ ቤት ተወስዶ ሲፈጭ ነው እማየው እንጂ እኔ በራሴ በዛ እህል እንትን አድርጌ አላውቅም ማለት ነው። እና ምናልባት ዶቄ እሱን ከሆነ ብዬ ነው ድሮ ድሮ ግን ወላጆች ማለቴ እናቴ ራሱ እኮ በዶቄ ፈጭታ አታውቅም እህል እኔ ሳያት ማለት ነው ወፍጮ ቤት ነው የምትወስደው እና ድሮ አያቶቼ ምናልባት በዛ በዶቄ ይፈጩ ነበር። ይሆናል ማለቴ እናቴ ስለ ዶቄ ነግራኝ ታውቃለች ዶቄ በዶቄ መፍጨት ድሮ እንደነበር ምናምን ኤሌክትሪክ ከመስፋፋቱ በፊት እህል በዶቄ ይፈጭ እንደነበር ነግራኛለች ማለት ነው። እና እንደማወቅ አውቃለሁ ማለቴ ድሮ እንደዛ እንደሚደረግ ሰው ነግሮኛል ማለቴ አባቴና እናቴ ወላጆቼ ነግሮኛል። እኔ አሁን ላይ ግን እንደውም አንዴ ብቻ ነው እንደዛ ሲፈጩ ያየሁት እንጂ ሁሌ እንደውም አላይም አሁን አሁን ቀጥቷል ኢትዮጵያ ላይ እየቀረ ነው ማለት ነው። እና ደግሞ በጣም ከባድ ስራ እኮ ነው። በዶቄ መፍጨት እህል በጣም ከባድ ስራ ነው ማለት ነው። እና በዶቄ እኔ ፈጥቼ ፈጭቼ አላው ቤት ውስጥ በዶቄ እህል ወይም እህል ወይ ደግሞ ሌላ ነገር ሽንኩትም ሊሆን ይችላል ምናምን ፈጭተን አናውቅም ማለት ነው። ድሮ ነበር በዛ የሚፈጨው እንጂ በእኛ ዘመን ላይ እሱን ነገር ቀርቷል ምክንያቱም መብራት እየተስፋፋ ነው በኤሌክትሪክ ነው ሁሉም ነገር የሆነም ማለት ነው። የሚሆነው በአሁኑ ሰዓት እና እኔ በዶቄ መፍጨት አላውቅም ማለቴ እንደሚደረግ አውቃለሁ ግን ፈጭቼ አላውቅም። በራሴ

ጥያቄ ምንድነው የሚለው ጢም ታቆያለህ ወይ ነው የሚለው? እና ይሄ ጥያቄ ነው ለምመለስ ለኔ በጣም በጣም በጣም በጣም ከባድ ነው። ምክንያቱም እኔ ጢም የለኝም እኔ ሴት ነኝ። እና ወንዶች ናቸው ጢም ያላቸው እንጂ ሴቶች ጢም የላቸውም። ስለዚህ ይሄ ጥያቄ ለኔ መመለስ እንዴት እንደምመልሰው አላውቅም። ግን ጢም እኔ አላቆይም አይደለም አላቆይም ሳይሆን ወንድ ብሆን ኖሮ ማለት ነው ወንድ እንደውን ጥም ቢኖረኝ ኖሮ አላቆይም ነበር ብዬ አስባለሁ። ምክንያቱም ግን እኔ ጢም ቢኖረኝ ኖሮ ወንድ ብሆን ኖሮ ምናልባት ማለት ነው ጢም ቢኖረኝ አልቆርጠውም ነበር አሳድገው ነበር። ማለቴ ጢም ሲያድግ ነው ደስ የሚለኝ እኔ ማለት ነው። ወንድ ብሆን ኖሮ እንደዛ ነበር የማደርገው ማለት ብዙም የምቆጥረው አይመስለኝም ሳስበው ብዙም የምቆጥረው አይመስለኝም። የሚገርመው ነገር ራሱ አሁን ማለቴ ሲያድግ ሲያድግ ደስ ይላል። የሆነ መልክ ሌላ መልክ እንዲኖራችሁ እንዲኖረኝ ያደርጋል ብዬ ስለማስብ ጢም ቢኖረኝ ኖሮ አቆየው ነበር ሳልቆርጠው ማለት ነው። እና በጣም አስረዝመው ነበር። ፀጉሬም ወንድ ብሆን ኖሮ ፀጉሬምአሳድገው ነበር ፀጉሬምና ጢሜ አሳድግ ነበር በእውነት በቃ ሲያድግ ደስ ይለኛል እኔ ማለት ነው። ፀጉሬ አሳድገው ነበር ጢሜ ያሳድገው ነበር ግን አሳድገው ነበር ስል የሆነ ረጅም እንዲሆን ማለቴ እንደሚሰራ ማለት ያሁን። ጢም የሆነ ረጅም ምናምን ሳይሆን መካከለኛ የሆነ ማለቴ ሁሉንም በቃ ሁሉንም እንደ ጢም እንደሌለኝ ሳያስመስል ግን የሆነ እስከ እስከሆነ ቦታ ላይ የደረሰ አይነት ጢም አደርገው ነበር ማለት ነው። ግን አሁን እኔ ሴት ነኝ ጢም የለኝም ማለት ነው። ስለዚህ ይሄ ጥያቄ እውነቱም ለመመለስ ከባድ ነው። ግን ሳሳ ማለት ሌላ ሴሽን ብል ሌላ አይነት ጥያቄ ምናምን አለቀ መሰለኝ ምንም የለም ስለዚህ በቃ እኔ ይሄ ለመመለስ ተገደድኩ ማለት ነው። ደግሞ ጢም የሚበቅለው አብዛኛው ጊዜ ማለት ነው ስለ ጢም ለማውራት ያህል ጢም የሚበቅለው። ከ በወንዶች ላይ ማለት ነው ከአስራ አንድ እስከ ከአስራ አንድ እድሜ ባለው እድሜ ነው የሚበቅለው ማለት ነው። ግን አብዛኞቹ ሳያቸው ከአስራ አንድ ጀምሮ የሚበቅል አይመስለኝም የአብዛኞቹ አሃ ከአስራ ሶስት ነው እንዴ ከአስራ ሶስት ነው መሰለኝ። የሴቶች ነው ማልቴ የሴቶች የማለት ፑቨርቲ ምንድነው? የሚባለው በአማርኛ የጉርሙስና እድሜ ነው የሚባለው። የሴቶች ከአስራ አንድ ጀምሮ እስከ አስራ አምስት ባለው እድሜ ነው። የወንዶች ከአስራ ሶስት የሚጀምር መሰለኝ። እና ግን አብዛኞቹ ጢም ያበቅሎት ከአስራ ስምንግ በላይ መሰለኝ ከአስራ ስምንት አስራ ዘጠኝ ምናምን በላይ መሰለኝ። እና እኔ ወንድ ብሆን ኖሮ ጢምን አሳድገው ነበር በጣም ማለት ነው በጣም እንዲያድግ ምናምን አደርገው ነበር። በቃ እንደውም በዛ የሆነ ድንቃ ድንቅ መዝገብ ላይ ለመመዝገብ እሞክር ነበር እንዴት ነው እንደዛ የማደርገው? በጣም አስረዝመውና እንደ ፀጉር አሁን የሴቶች እንደ ሴቶች ፀጉር ማለት ነው። የሴቶች ፀጉር አሁን ረጅም ይሆናል አይደል እንደዛ እንከባከበውና ከዛ በጣም ረጅም አደርገዋለሁ ማለት ነው። ምናልባትም እግሬ እግሬ ላይ እስኪ እስከሚደርስ ምናምን አደርገውና ከዛ ያን እስከዛ ሲደርስ ምናልባት ከደረሰ አይታወቅም ሊደርስ የሚችልበት እድል አለ እኮ። እስካሁን ግን እግሩ ላይ እስከ እግሩ የደረሰ ጢም ሰው አለ? ምናልባት አላውቅም እኔ አይቼ አላውቅም። እስከ እግራቸው ድረስ ማለት ነው። ቁመታቸውን የሚያክል ጢም ያላቸው ሰዎች አይቻል አላቅም። እኔ ጢም ቢኖረኝ ኖሮ እንደዛ አደረግ ነበር እየተንከባከብኩት እየታጠብኩት ቅቤ ምናምን ወይም የፀጉር ቅቤ አለ አይደል ምንድነው የሚባለው ቅባት? ቅባት አደርግበት ነበር ምናምን ማለት ነው። እና እስከ እግሬ እስከ እግሬ እስከ እግሬ ድረስ እስከሚደርስ ድረስ እግሬ ስር በቃ ቁመቴን የኔ ቁመት እስከሚያክል ድረስ አሳድገውና ከዛ ድንቅ ድንቅ መዝገብ ላይ ለመመዝገብ እሞክር ነበር ጢም ቢኖረኝ ኖሮ ማለት ነው። እኔ ግን ሴት ስለሆንኩኝ ጢም የለኝም። ስለዚህ አሁን ላይ ምንም ማድረግ አልችልም ማለት ነው። ሌላ ነገር ደግሞ ምንድነው? እንትን ወይ ደግሞ ያን ያህል ካልረዘመ ደግሞ ያን ያህል የማይረዝም መስሎ ሲሰማኝ ደግሞ እቆርጠው ነበር ከተሰማኝ አይረዝምም ብዬ ካሰብኩ እቆርጠው ነበር ማለት ነው። ግን ከነሁሉ ሁሉንም ሳይሆን ምቆርጠው በመካከለኛ መካከለኛ አድርጌ ዝም ብዬ ጢም እንዳለኝ እንደሚያስታውቅ አድርጌ ነበር የምቆጠው ማለት ነው። እንጂ ዝም ብዬ ሁሉንም አላጨውም በቃ ቁርጥርጥ አላደርገውም። መካከለኛ ነበር የማደርገው ማለት ነው። ግን በዛ ድንቅ ድንቅ መዝገብ ላይ ብመዘገብ ደስ ይለኛል ነበር ጢሜ በማቆየት ላይ ማለት ነው በቃ እስከሚረዝም ድረስ እግሬ ላይ እስከሚደርስ ድረስ አስረዝመውና ድንቃ ድንቅ መዝገብ ላይ ብመዘገብ ደስ ይለኝ ነበር ማለት ነው። እና ጢም ብዙ ጊዜ አላቆይም ነው መልሴ

ጥያቄ ምንድነው የሚለው ቀርቀሃ በአካባቢዎ ያድጋል ነው የሚለው? በአካባቢያችን ቀርቀሃ አያድግም ብዙ ጊዜ ማለት ነው። አንዳንዴ ግን አልፎ አልፎ ግን ማለቴ አንዴ አይቻለሁ አንዴ ሲበቅል ቀርቀሃ አይቻለሁ ማለት ነው እና ግን በአካባቢያችን በአብዛኛው ጊዜ የሚያድግ ተክል አይደለም። ለምን እንደሆነ አላውቅም ምናልባት ግን ያ ቀርቀሃ በአካባቢያችን ላይ የማይበቅልበት ምክንያት ስለማይመቸው መሰለኝ። የአየር ሁኔታው ስለማይመች ለቀርካህ መሰለኝ ግን ወላጆቼ እንዳሉኝ ከሆነ ቀርቀሃ በአካባቢያቸው በወላጆቼ በተወለዱበት ቦታ በጣም ብዙ ቀርቀሃ እንዳለ ነግረውኛል ማለት ነው። እና ለብዙ ለተለያዩ ነገሮች ለተለያዩ ነገሮች እንደሚጠቀሙበትም ነግረውኝ ነበር ማለት ነው። እንደውም ድሮ ድሮ ማለት ከብቶች ለከብቶች ማደሪያ በቀርቃሃ ተደርጎ ይሰራ እንደነበር ራሱ ነግረውኛል ማለት ነው። በእኛ አካባቢ ብዙም ቀርቀሃ አይበቅልም። በእኛ አካባቢ ማለት ነው አንተ ብቻ ነበር። በቅሎ ያየሁት እሱም ራሱ ቀርቃሃ እንደሚባል የነገሩኝ ወላጆቼ ናቸው እንጂ አላውቀውም ነበር ያ ቀርቃሃ ነው የሚባለው ምናምን አላውቅም ነበር። እና ወላጆቼ ነበር የነገሩኝ ቀርቃሃ ወይኔ ቀርቃሃ እዚህም አለ እንዴ ምናምን ወላጆቼ ራሱ በአካባቢያችን አንዴ መብቀሉ አንዴ ማደጉ ገረሟቸው ነበር። ቀርቃሃ እዚህ እንዴት ያድጋል? በዚህ የአየር ሁኔታ እኮ ቀርቅሃ አያድግም ምናምን ብለውኝ ነበር ማለት ነው። እና ቀርቅሃ በአካባቢያችን ብዙ የሚበቅል ተክል አይደለም። ሌላ ነገር ነው የሚበቅለው ለምሳሌ ምንድነው የሚበቅለው እሬት አለ እሬት በአካባቢያችን ላይ ከቀርቅሃ ይልቅ ሬት ነው በአብዛኛው ጊዜ የሚበቅለው ማለት ነው። በአካባቢያችን በቃ ከቤታችን አንድ ግማሽ ሰዓት ምናምን ሄደን ሬት ስንፈልግ ለፀጉራችን ምናምን ከዛ ቆርጠን ምናምን እናመጣለን ማለት ነው። ሬት አለ ቀርቃህ ግን ብዙም የለም ማለት ነው። አንዴ ብቻ ነበር ያየሁት። እና በቃ አንዱም አይቼ ስለማላውቅ ትንሽ ገረሞኝ ነበር እንዲህ አይነት ተክላለህ እንዴ ምናምን ብያቸው ለወላጆቼ? አዎ ድሮ እኮ በጣም በብዙ ነው የሚበቅለው እንደውም ማለቴ ትንሽ አንድ ሁለት አይደለም የሚበቅለው በብዛት ነው የሚበቅለው ምናምን ብለውኝ ነበር ማለት ነው። ከዛ ደግሞ ሌላ በጣም ያስገረመኝ ደግሞ ቀርቀሃ እኔ መጀመሪያ የሚበላ ነገር ነበር የመሰለኝ እና ይበላል ምናምን ነበር ያልኳቸው ማለት ነው። እና ወላጆቼ ምን አሉኝ? አይ ይሄ አይበላም ግን። እንዴት ግን ቀርቅሃ እንደሚበላ እንዳሰብኩ ራሱ ግራ ነበረ የገባኝ። አሁን እንዴት ነው ይበላል ወይ ብዬ እንደጠየቅኳቸው? አሁን አሁን ሳስበው የዛኔ እንዴ ጅል ነበርኩ እንዴ ምናምን እላለሁ ማለት ነው። እንዴት ቀርቀሃ ይበላል? እና ምንድነው ያሉኝ አይ ቀርቅህ አይበላም ግን። ያ አይበላም ሲሉኝ ምን ነበር የመለስኩላቸው ለወላጆቼ ማለት ነው። አባቴ ነበር ከአባቴ ጋር መንገድ ላይ እየሄድን ነበር እና ከዛ አይበላም ሲለኝ ምንድነው ያልኩት? እና የማይበላ ከሆነማ ቀርቃሃ ምንም ጥቅም የለውም ምናምን አልኩት ማለት ነው። ከዛ አባቴ ሳቀ። የማይበላ ነገር ሁሉ ጥቅም የለውም ማለት ነው ምናምን አለኝ ማለት ነው። እና ቀርቀሃ እዛ ሀገራቸው የአባቴ አካባቢ ላይ ለምንድነው የሚጠቀሙበት? አንድ ነገር ለከብቶች ማደሪያ በቀርቀሃ የከብቶች ማደሪያ ይሰራል አለኝ። ሁለተኛ ነገር ደግሞ ለምንድነው የሚጠቀምበት ቀርቃሃ? ለአንዳንዴ በቃ አልፎ አልፎ ማለት ነው። አልፎ አልፎ እንትን ይሰራበታል። መቀመጫ ወንበር አይነት በባህላዊ መንገድ የሚሰራ አለው ወንበር ማለት ነው። እና ቀርቀሃ ለዛ መስሪያ እንደሚጠቅምም አባቴ ነግሮኛል ማለት ነው። ድሮ ይጠቀሙበት እንደነበር ነግሮኛል ማለት ነው። እንጂ ቀርቀሃ ለሌላ ነገር ሊጠቅም ይችላል አላውቅም። አዎ እና ደግሞ ሌላም ይጠቅማል ምንድነው የሚጠቅመው? ድሮ እንጀራ እንጀራ አምባሻ ምናምን አምባሻ ምናምን በምንድነው የሚጋገራው? በእንጨት በእሳት ነበር ኤሌክትሪክ አልነበረምና ምጣድ ምናምን አልነበረም። ምጣድ አልነበረም ከዛ መብራትም ብዙ ስላልነበር ምን ነበር የሚጠቀሙት? እንጨት ምናምን ነበር የሚጠቀሙት ማለት ነው። እና ቀርቀሃ ሲደርቅ ለዛ እንጀራ መጋገሪያ ምናምን ይጠቀሙበት እንደነበር አባቴ ነግሮኛል። ማለት ነው እንደውም እናቴ ሰብስብ ትለኝ ነበር ምናምን ብሎ ነገረኝ ለኔ አያት የሆኑት ለአባቴ እናቱም ማለት ነው። እና ቀርቀሃ ሲደርቅ ሲደርቅም እንትን ይደረግ እንትን ይጠቅማል ለእንጀራ መጋገሪያ ምናምን እንደ እንጨት ሆኖ ያገለግላል ማለት ነው። እና ቶሎ ነው ቶሎ ቶሎ ነው የሚቀጣጥለው ደግሞ ማለቴ እሳት ለማንደድ አያስቸግርም ቶሎ ቶሎ ቶሎ ነው የሚቀጣጠለው ስለዚህ ቀርቀሃል እዛ ይጠቀምበት። ይጠቀምበት ነበር ማለት ነው። እና በአካባቢያችን አንዴ ብቻ ነው ያየሁት እንጂ ብዙም የለም። ቀርቀሃል

ጥያቄ ምንድነው የሚለው፣ የክላውድ ማካማቻ ትጠቀማለህ ወይ? ነው የሚለው እኔ የክላውድ ማካማቸው አልጠቀምም ምንድነው የምጠቀመው እኔ አብዛኛው ጊዜ የክላውድ ማካማቻ ሳይሆን ሌላ ማካማቻ ነው የምጠቀመው ማለት ነው ያገኘሁት ማካማቻ። የክላውድ ብዙም አልጠቀምም ግን ከነጭራሹ አልጠቀምም ማለት አይደለም። አንዳንዴ የክላውድም እጠቀማለሁ ግን እኔ በቃ እንዳገኘሁት ነው በቃ ያገኘሁት ማካማቸው አጠቀማለሁ። እንጂ ይሄ እጠቀምበታለሁ ይሄ አልጠቀምበትም ምናምን አይደለም አብዛኛው ጊዜ ግን የክላውድ ማከማቻ አልጠቀምም አልፎ አልፎ ከአስር አንዴ ነው የክላውድ ማከማቻ የምትጠቀመው ማለት ነው። ክላውድ አሪፍ እንደሆነ አውቃለሁ ማለቴ ብራንዱ ምናምን ማለቴ ደረጃው አሪፍ እንደሆነ አውቃለሁ ግን የክላውድ ማካማቻ የምትጠቀምበት ልጠቀምበት የምትችለው እድል ትንሽ ስለሆነ፣ ብዙ ጊዜ ክላውድ ማካመቻ የመጠቀም እድል አላገኘሁም እና ለዛ ነው ሌላ ማካማቻ የምትጠቀመው ማለት ነው። ደግሞ ማካማቻ ስንል ብዙ ብዙ ነገር ማየት እንችላለን ለምሳሌ የምግብ ማካማቻ ሊሆን ይችላል፣ የልብሶች ማከማቻ ሊሆን ይችላል፣ ወይ ደግሞ ሌላ ነገር የመድሃኒቶች ማከማቻ አለም ብዙ ብዙ ነገሮች አሉ እና እኔ ከምጠቀምበት አንዱ የ ልብሶቼን የልብሶች ማከማቻ እጠቀማለሁ። የት ነው የምናከማቸው ልብሶቻችን አይ የኔ ልብሶ የሆኑ የምሰጣቸው ልብሶች የኢትዮጵያ ባህላዊ ልብሶች ነው እኔ የምሰጥ የምሸጠው ማለት ነው። እና እነሱን የት የማከማቸው የማከማቸው የሆነ ትልቅዬ ቤት አለ እዛ ውስጥ ነው ማከማቸው ማለት ነው። እና ስፈልግ ከዛ እያወጣሁ አሰርቼ ምናምን ሂደት አለው አንድ ልብስ እስከሚሰራ እስከ ስፌት ቤት ወደ መጀመሪያ ከምንድነው የሚመጣው ከ ምንድነው የሚባለው ከሸማኔ ነው የሚመጣው ከዛ በኋላ ስፌት ቤት ይሄዳል ምናምን ምናምን ማለት ነው። እና ይሄን ሁሉ ለማድረግ ቀድሚያ የት ነው የሚከማቸው ከሸማኔ ሲመጣ ማከማቸው ቤት አለ እዛ ነው የሚከማቸው ማለት ነው። ክላውድ ግን የክላውድ እንደ ክላውድ የመሳሰሉት ምናምን ለምንድነው የሚጠቅሙት አብዛኛው ጊዜ፣ ለመኪና እንደ መኪና፣ የኤሌክትሮኒክስ እቃዎች ምናምን ሲሆኑ የክላውድ ማከማቻን እጠቀማለሁ ማለት ነው። ሌሎች ነገሮች ሲሆን ግን የክላውድን ሳይሆን የምጠቀመው ሌላ ማካማቻ ነው የምጠቀመው ማለት ነው። እና ይሄ ደግሞ ምንድነው ከድሮ ጀምሮ ስለምትጠቀምበት ነው ያ የምትጠቀምበት እንጂ የተለየ ነገር ኖሮበት አይደለም ግን ከድሮ ጀምሮ ያን ነገር ስለምጠቀምበት ነው። አሁንም እሱን ነገር እየተጠቀምኩ ያለሁት ማለት ነው። ምንድነው ግን ሁሌ እንትን የሚያደርገን በህይወታችን ውስጥ የሆነ ተጽዕኖ ምናምን የሚያሳድርብን ከልጅነታችን ጀምሮ ወይ ደግሞ ከሆነ ጊዜ ጀምሮ አንዴ የሆነ የሆነ ቦታ መጠቀም ከጀመርን ወይም የሆነ ማካማቻ ሊሆን ይችላል ሌላ ነገርም ሊሆን ይችላል ከልጅነታችን የሆነ ነገር አንዴ ከጀመርን በቃ እሱን ነው የምንቀጥለው መጥፎም ይሁን ጥሩም ይሁን በቃ እሱን ነገር ነው የምንቀጥለው ማለት ነው። እና አሁን የክላውድ ማከማቻ እንዳልጠቀም ያደረገኝ ምክንያት ብዬ የማስበው አንዴ የጀመርኩት ሲጀመር የሆነ ነገር እቃ ሊሆን ይችላል ምናምን ማከማቸት ስጀምር መጀመሪያ ለመጀመሪያ ጊዜ የክላውድን አይደለም የተጠቀምኩት ማለት ነው ለዛ ነው አሁን ላይ የክላውድ ማከማቻ ብዙም አልጠቀምበት ማለት ነው። ግን አልፎ አልፎ ቅድም እንዳልኩት እጠቀምበታለሁ እና ደግሞ አሪፍ ማካማቻ ነው ብዬም አስባለሁ፣ እስካሁን የሆነ ደስ የማይል ነገር ምናምን ወይ ደግሞ የሆነ ምቾት የሚነሳ ነገር አላየሁበትም፣ የክላውድን ማከማቻ ማለት ነው። እንደውም በቀጣይ ህይወቴ ማለት በቀጣይ ጊዜያት ሙሉ ለሙሉ የክላውድን ማከማቻ እጠቀማለሁ ብዬ አስባለሁ፣ ምክንያቱም አሪፍ ነው በቃ እዛ የተቀመጠ እቃ ምናምን አይበላሽም እና ደግሞ እስካሁን ምንም አደጋ ምናምን ደርሶ ስለማያቅ ያን ነገር የክላውድ ማከመቻ ለቀጣይ እጠቀማለሁ ብዬ አስባለሁ ማለት ነው። እስካሁን ግን አብዛኛው ጊዜ የምጠቀማቸው ማከማቻዎች ከክላውድ ውጪ የሆኑ መከማቸው ነው የምትጠቀመው ማለት ነው። እና ምንም ችግር የለውም እኮ እነሱን ብጠቀም ግን ክላውድን ደግሞ በደንብ ማለቴ በደንብ ማየት እፈልጋለሁ። የክላውድ ማከማቻ ምን እንደሆነም በደንብ ማወቅ እፈልጋለሁ ማለት ነው እና እዛ ከአሁን በኋላ እዛ አስቀምጣለሁ ብዬ እዛ የሆነ ነገር አካማቻለሁ ብዬ አስባለሁ ማለት ነው። በቃ አንድ አዲስ ነገር መሞከርም እኮ በህይወታችን አሪፍ ነገር ነው። ስለዚህ የክላውድ ማከማቻ ለኔ አዲስ ነገር ነው እና በህይወቴ ውስጥ መሞከር የምፈልገው ነገር ነው ማለት ነው። በክላውድ ማከማቸት ማለት ነው።

ጥያቄ ምንድነው የሚለው በድን ቋንቋ ታምናለህ ወይ? ነው የሚለው እና በድን ቋንቋ እኔ አብዛኛው ጊዜ አላምንም። እንዴት ነው የማምነው እኔ ማለቴ አንድ ለምሳሌ እኔ አማርኛ እያወራሁ ከሆነ በትክክል አማርኛ ማውረት አለብኝ ብዬ አስባለሁ። ወይ ደግሞ በትግርኛ እያወራሁ ከሆነም በትግርኛ ብቻ መሆን አለበት። በእንግሊዘኛ እያወራሁ ከሆነ ደግሞ በእንግሊዘኛ ብቻ መሆን አለበት ብዬ አስባለሁ። ግን ምንድነው ችግሩ ቋንቋ በድን በድን ቋንቋ የመሆን ባህሪ አለው። ማለቴ ቋንቋ ከሌላ ቋንቋው የሚዋሰው ነገር አለው ማለት ነው። ለምሳሌ አሁን በትግረኛ ትግረኛ እኔ ትግረኛ ማውራት እችላለሁ። አማርኛም እችላለሁ ኢንግሊሽም ማውራት እችላለሁ። ሶስቱም በትክክል ነው የማወራው እንደ እናቴ ቋንቋ ማለት ነው። ሶስቱም ማውራት እችላለሁ። ግን እንዴት ነው የማደርገው አሁን ትግርኛ ሳወራ ለምሳሌ አማርኛ ደባልቃለሁ። በመሃል የሆነ ያመልጠኛል ማለት ነው። አማርኛው እያወራሁ ራሱ እንግሊዘኛ ምደባልቅበት ሰዓት አለ። በቃ ሶስቱ ቋንቋ እኔ ምን ምን እንደሆንኩ አላውቅም እየደባለኩ አንዳንዴ የምዋረበት ጊዜ አለ ማለት ነው። እና ግን በትክክል በድን ቋንቋ የሚባለው ግን እንዴት ነው። ለምሳሌ በትግርኛ ላይ ምን አለ ባኒ የሚባል አለ። አሁን ባኒ ምንድነው ዳቦ ነው። በትክክል ትክክለኛው የትግርኛ ስሙ ዳቦ ዳቦ ለማለት ነው እና በትግርኛ ግን ስም የለውም ባኒ ነው የሚባለው። ባኒ ከየት ነው የመጣው የጣልያን ጣልያንኛ ነው። ዳቦ ባጣላያንኝኛ ባኒ ነው የሚባለው እና በትግርኛም ባኒ ነው የሚባለው ማለት ነው። እና ለምሳሌ ያ ዳቦ ባኒ ሲባል የተውሶ ወይ ደግሞ በድን ቋንቋ ነው ብለን የምንጠራው ማለት ነው እና ያ ባን የሚባለው በድን ቋንቋ ብለን እንጠራዋለን ማለት ነው። ሌላም መኪናም አለ አሁን መኪና በአማርኛም መኪና መኪና ነው በጠላያንኛም መኪና መኪና ነው የሚባለው። ይሄ ለምሳሌ በድን ቋንቋ ብለን እንጠራዋለን ማለት ነው። እና እኔ በድንቅ አንቋ አላምንም የየራሱም መኖር አለበት ብዬ አስባለሁ። ግን ምን ማድረግ አይቻልም ይሄ የየቋንቋ አንዱ ባህሪ ነው። በድን የመሆን ቋንቋ በድን መሆኑን አንድ ባህሪ የቋንቋ ባህሪ ነው። ስለዚህ ምንም ማድረግ አይቻልም ማለት ነው አንዳንድ በቃ አንዳንዳችሁ እኮ ስም የላቸውም ጭራሽ ማለት ነው። አሁን መኪና ሌላ በአማርኛ ስም እንፈልግለት ብንል ልናገኝ አንችልም። በቃ መኪና መኪና ነው። መ ከ በጣልያንኛ ግን መኪናም መኪና ነው የሚባለው ማለት ነው። ሌላ ቃላትም ቃ ሌላ ቃላቶችም አሉ ለምሳሌ መርካቶ መርካቶ አዲስ አበባ አሁን መርካቶ የሚባል ቦታ አለ። መርካቶ ማለት የሆነ የገበያ ቦታ ለማለት ነው እና በጣሊያንኛም እንደዛ ነው የሚባለው። መርካቶ እንደ ገበያ ለማለት ነው የሚጠቀሙበት ማለት ነው። እና አንዳንዴ ምንድነው የሚባሉት እነዚህ ቃላቶች የተውሶ ቃላቶች ብለን ነው የተማርናቸው። እና እንደዚህ አይነት በድን ቋንቋ እኔ አላምንም ግን እጠቀምበታለሁ። ለራሴ ራሴ አሁን እጠቀምበታለሁ ማለት ነው ግን አላምንም የየራሱ የሆነ ሁሉም ቋንቋ የየራሱ መኖር አለበት ብዬ አስባለሁ። ግን ግን ደግሞ በቃ እንደዛ አይ በቃ የየራሱ መሆን አለበት ምናምን ተብሎ ዝም ተብሎ የሚቀር አይነት ነገር አይደለም። ይሄ ምክንያቱም ግዴታ ነው በቃ የቋንቋ አንድ ባህሪው በድን የመሆን ማለቴ ከሌላ ሀገር የሌላ ሀገርን ቋንቋ ወደ ወደ ወደ ራሳችን ምናምን በማምጣት የሆነ የምንደባልቀው ነገር አለ ሳይታወቀን ማለት ነው። አሁን በአማርኛ አሁን ሳወራ አንዳንዴ በአማርኛ እያወራሁ እያለው እንግሊዘኛ ቃላቶችን የማስገባበት ጊዜ አለ። ግን አንዳንዶቹ ለምንድነው በእንግሊዘኛ የማወራው በእንግሊዘኛ አሁን ለምሳሌ በእንግሊዘኛ የእንግሊዘኛ ቃላትን ማስገባ በአማርኛ ቃል ስለሌለው ነው ማለት ነው። እና እነዚህ በድን ቋንቋ መጠቀም ግዴታ ይሆንብኛል ማለት ነው። ሌላ ሀገርም እኮ አሁን አማርኛ ሊያስገቡ ይችላሉ አይታወቅም። አሁን ግን አብዛኛው ጊዜ አማር ኢንግሊሽ እንዴት አማርኛ ያስገባሉ የሚያስገቡ አይመስለኝም። አንዳንዴ በአማርኛ ቃል የለ የሌላቸው በማርኛ ሌላ ምንም ቃል የሌላቸው አሉ ማለት ነው። እንደ ቅድም እንዳልኩት እንደ መርካቶ፣ መኪና ሌላም ሊኖር ይችላል ብዙም አላውቃቸውም እንጂ አሉ ሳይታወቀኝ ነው አንዳንዴ በቃል የምላቸው እና እንደነሱ አይነት በድን ቋንቋ መጠቀም ግዴታ ይሆንብናል በዛ ሰዓት ማለት ነው። በትግርኛም እንደዛ እንዳልኩት ባኒ አሁን ዳቦ ባኒ ነው የሚባለው በትግልኛ እና ጣሊያንኛ ነው እና እንደውም ኢትዮጵያ ውስጥ በጣም የሚነገረው የጣሊያንኛ በድን ቋንቋ ነው ማለት ነው። ከእንግሊዘኛ ይልቅ የጣሊያንኛ በድን ቋንቋ ይወራል በጣም እና እኔ በዛ አላምንም ግን እጠቀምበታለሁ ማለት ነው።

ጥያቄ ምንድነው እሚለው ብዙ ትንሽ ትንሽ ሳለህ ነው እሚለው እና እኔ ይሄ ትርጉም እንዴት ነው የወሰድኩት በጣም ትንሽ ነህ ወይ በሚል ነው የወሰድኩት ማለት ነው። እና እኔ ብዙ ትንሽ ያለው አይደለሁም ብዙም ትንሽ አይደለሁም ማለት ነው። ማለቴ አሁን እንድያውም ትልቅ ነኝ ብዬ ነው እማስበው ማለቴ አሁን አስራ ዘጠኝ አመቱ ያደረገ ሰው ትንሽ ሳይሆን ትልቅ ነው ብዬ ነው እማስበው ማለት ነው። እና እኔ ብዙ ትንሽ አለው ብዬ አላስብም እንድያውም ብዙ ትልቅ ነኝ ብዬ ነው እማስበው ማለት ነው። ምክንያቱም በአሥራ ዘጠኝ አመት ውስጥ ብዙ ነገር ነው እሚደረገው ማለቴ አሁን አስራ ዘጠኝ አመታቸው ሲደርሱ ሚሊነር የሆኑ ሰዎች አሉ እና እኔ ደግሞ የሆነ ማሳካት እምፈልገው አለም አለና አሁን ላይ እየሰራሁበት ነው። ትንሽ ነኝ ብዬ ስለማላስብ አሁን ላይ በጣም እየሰራሁበት ነው እየለፋሁ ነው ለቀጣዩ አላማዬን ለማሳካት ማለት ነው። ግን በጣም እየጠፋሁም አይደለም እግዚአብሔርም እያገዘኝ ነው እግዚአብሔር ስለሚያግዘኝ ነው እንጂ እኔ በምሰራው ስራና ሁሌ ውጤት እማገኘው አይገናኝም ማለት ትንሽ ሰርቼ በጣም ትልቅ ነገር ነው እማገኘው ማለት ነው አብዛኛው ጊዜ እና ይሄ እሚያሳየኝ በቃ እግዚአብሔር እንደሚረዳኝ ነው። ግን ምንድነው ሌላ ከዚህ በተጨማሪ የሆነ ከዚህ ማለቴ ዋናው ነገሩ ይሄ ነው እግዚአብሔር በጣም ስለሚረዳኝ ነው ትንሽ እሞክርና እግዚአብሔር በትልቁ ስለሚያሳካልኝ ነው ሌላ ነገር ምንድነው? እኔ ሁሌ ብዙ ትንሽ አለው ብዬ አላስብም ማለቴ ትንሽ ነኝ ብዬ ለራሴ አላስብም። በቃ ከድሩ ጀምሮ ማለቴ አሁን አሁን ይቅርና አስራ ስምንት አመት አልፎኝ ድሮ ትንሽ እያለው ራሱ ማልቴ ሰባት አመቴ ስምንት አመቴ ምናምን እያለሁ ራሱ እማደርገው ነገር የትልቅ ሰው ነበር እማደርገው ማለቴ በቃ እንደ ትልቅ ሰው ነበር እማስበው የሆነ ጥፋት ሳጠፋ ራሱ ገና ወላጆቼ ሳይቆጥኝ ምናምን ለራሴ ነበር እምወቅሰው ማለት ነው። ለምንድነው ይሄ እያደረኩት ምናምን ብዬ ለራሴ ነበር እምወቅሰው በቃ አንዳንዴ ወላጆቼ የሆነ ነገር አድርጌ እያሉ አይደለም እሚያስደርጉኝ በቃ ማድረግ ያለብኝ ነገር በራሴ አቅ ነበርና በራሴ ነበር እማደርገው አድርጊ ሳይሉኝ ማለት ነው። እና እኔ አሁን ይቅርና ድሮ ራሱ ትንሽ ነኝ ብዬ አላስብም አሁንም ራሱ በቃ አሁን እንኳን ትልቅ እንደ ትልቅ ሰው ነው እማስበው ማለት ነው። አሁን ትልቅ ትልቅም ነኝ እንደ ትልቅም ሰው ነው እማስበው ማለት ነው እና ብዙ ትንሽ አለው ብዬ ለራሴ አላስብም ማለት ነው። ደግሞ ይሄን ነገር በቃ አንዳንዴ ደግሞ ምንድነው እሚገርመኝ ማለት ነው። ማለቴ ትልቅ ሰው ሆኖ ማለቴ ሰላሳ አመት ምናምን ወጣት እሚባል ሰው ሆኖ ማለት ነው በቃ የሆነ ነገር ከሌላ ሰው ነው እሚጠብቀው ለራሱ ትንሽ አድርጎ ነው እሚቆጥረው ይሄ ነገር እንድያውም አብዛኛው ጊዜ ኦሚፈጠረው እንዴት ነው? ሁሌ ከወላጆቻችን ከወላጆቻችን ምንድነው ከወላጆቻችን የሆነ ነገር እምንጠብቅ ስንሆን ነው ይሄ እሚፈጠረው ማለት ነው። አድገንም ራሱ በቃ ከወላጆቻችን የሆነ ነገር እንጠብቃለን ይሄን እንዴት ነው እሚፈጠረው ግን? አብዛኛው ሰዎች በልጅነታቸው ትንሽ እያሉ ምናምን ማለት ነው በቃ ወላጆቻቸው የፈለጉትን ነገር ሲጠይቋቸው ዝም ብለው እሚሰጧቸው ከሆነ የሆነ የስራ ልምድ ያላስለመዷቸው አሁን ለምሳሌ እኔ ወላጆቼ ስራ አንድለምድ አድርገውኛል ብዬ አስባለሁ አንዳንዴ ገንዘብ እንዲሰጡኝ ምናምን ስጠይቃቸው የሆነ ነገር ስራ ያስቸሩኝ ነበር ይሄ አድርጊና እንሰጥሻለን ምናምን ይሉኝ ነበር ማለት ነው። ከዛም ያ አርጌ እሚልም ስራ እኮ በጣም ትንሽዬ ነው ግን እንደዛም ሆኖ ስራ እንድለምድ ነው መሰለኝ የሆነ ስራ እሰራና ከዛ ገንዘብ ይሰጠኛል ማለት ነው። ከዛ ደግሞ ያ ገንዘብ ደግሞ ምን እንደምገዛው የግድ ማሳየት አለብኝ ዝም ብዬ ገንዘቡ ስለሰጡኝ ዝም ብዬ የፈለኩትን ነገር አልገዛም ነበር ያ ገንዘብ እምገዛው ራሱ አሳያቸው ነበር ማለት ነው። እና ያን ነው ያንን ነገር ነው በልጅነቴ ራሱ ለራሴ ብዙ ትንሽ ትንሽ አይደለሁም ብዬ እያሰብኩ የነበረው ማለት ነው። አሁን አሁን ደግሞ ያን ነገር በጣም እንደጠቀመኝ አሁን ላይ ነው የገባኝ ማለቴ ነው ድሮ ይደክመኝ ለምን ዝም ብለው አይሰጡኝም ምናምን እል ነበር። አሁን አሁን ላይ ግን ገባኝ ማለት ነው ለምን እንደዛ እንደሚያደርጉ እንደሚያደርጉም የዛኔ ለምን እንደዛ እንዳደርጉ አሁን ነው የገባኝ ማለት ነው። አሁን ላይ አሁን ላይ በጣም የሆነ ህልሜን ለማሳካት አላማዬን ለማሳካት ምናምን ማለት ነው በቃ በጣም ጠንካራ ሆኜ ነው እምሰራው ማለት ነው። እና መሰረቱ የዛኔ በልጅነቴ ትንሽ አይደለሁም ብዬ ለራሴ እማስበው ነገር ነው እና ጭራሽ እንዴት በልጅነቴ ራሱ እንደዛ ያላሰብኩት አሁን እንዴት ነው ብዙ ትንሽ አይደለሁም ብዬ ትንሽ ነኝ ብዬ እንዴት አስባለሁ እና እኔ ብዙ ትንሽ ትንሽ አለው ብዬ አላስብም ማለት ነው። ትልቅ እንደሆንኩ ነው እማስበው።

ጥያቄ ምንድነው የሚለው ማሸነፍ ትችላለህ ወይ ነው የሚለው? አዎ እኔ ሁሌ ማሸነፍ እችላለሁ ብዬ አስባለሁ እንደውም አብዛኛው ጊዜ ማለት ነው። አይ ግን አንዳንዴ እኮ ተሸንፌም አውቃለሁ ግን አብዛኛው ጊዜ ከአስሩ ዘጠኝ አሸንፋለሁ ሁሌ ማለት ነው። በቃ እኔ በጣም ጎበዝ ሰው አይደለሁም በጣም ፍጹም ሰው አይደለሁም በጣም ምጥር ሰው አይደለሁም ግን በቃ በጣም የሚገርመኝ ነገር ደግሞ አብዛኛው ጊዜ አሸናፊ ነኝ በቃ ሁሌ የሆነ ነገር ማሸነፍ እችላለሁ ብዬ አስባለሁ እና ይሄ እንድል ያደረገኝ ራሱ ያለፈው ህይወቴ ማለቴ ካለፈው ህይወቴ የወ ያ ያየሁትን ነገር የወሰድኩትን ልምድ ነው እንዲህ እንዲ እንዲህ እንድል ያደርገኝ ማለት ነው። ግን ይሄ እንዴት ነው አንዴ ለምሳሌ እኔ ሁሌም ማሸነፍ እችላለሁ ያልኩበት ምክንያት እንዴት ነው? ለምሳሌ ገና መዋለ ህፃናት አንድ ስጀምር ማለት ነው ለመጀመሪያ ጊዜ ሌሎች ተማሪዎች ስማቸው ምናምን መጽሐፍ ሳይችሉ እያሉ እኔ በራሴ ስሜ ስም የአባቴ ስም ምናምን ጽፌ ስክሪፕቶ ተሸልሜ ነበር ማለት ነው። እና የዛኔ በጣም ነበር ደስ ያለኝ እና ከዛ መዋለ ህፃናት አንድ እያለሁ አንደኛ ነበር የወጣሁት ማለት ነው ከዛ መዋለ ህፃናት ሁለት አልተማርኩም ነበር። መዋለ ህፃናት ሶስት ደግሞ ስገባ ሁለተኛ ነበር የወጣሁት ማለት ነው እና መዋለ ህፃናት ሁለት ብቻ ልማር ከእነሱ ጋር መዋል ህፃነት ሶስት ተምሬ ሁለተኛ መውጣት ማለት ትልቅ ነገር ነበር ማለት ነው። እና በቃ አንደኛ ክፍል ራሱ ስገባ ሁለተኛ ነበር የወጣሁት ማለት ነው ከክላስ ሁለተኛ ነበር የወጣሁት ከዛ ማለት ነው። በቃ ማለቴ ከሁለተኛ ወይም ሶስተኛ ወይም አንደኛ ከለወጣሁ በስቀር ከዛ በላይ አልፌ አላውቅም አራተኛ አምስተኛ ወጥቼ አላውቅም ማለት ነው። በቃ እንደ ግዴታ ነበር የምቆጥረው አንደኛ ሁለተኛ ሶስተኛ መውጣት ለኔ እንደ ግዴታ ነበር የምቆጥረው ማለት ነው። ግን የሚገርመኝ ነገር ማለት ነው የዛኔ አላጠናም ነበር ወይ ደግሞ አልጥርም ነበር ምናምን ማለት ነው። በቃ ዝም ብዬ ክላስ ውስጥ እሰማና ትምህርት ቤት ውስጥ አስማሪ ያለው እሰማና ከዛ ግን ጥሩ ውጤት አመጣ ነበር ከዛ ሌሎች ልጆች አጥንተው ራሱ አሸንፋቸዋለሁ ማለት ነው። እና ከዛ ሁሌ በቃ ከአንደኛ እስከ አስራ ሁለተኛ ክፍል እስከምደርስ ድረስ ሁሌ የተሸላሚ ነበርኩኝ ከአንደኛ እስከ ሶስተኛ ነበር የምወጣው ማለት ነው አንደውም ዘጠነኛ እስከ አስራ ሁለተኛ ክፍል እየተማርኩኝ እያለሁ ከዘጠነኛ እስከ አስራ ሁለተኛ እንደውም አንደኛ ነበር የምወጣው ማለት ነው። እና ይሄ የሚያሳየኝ በቃ ሁሌ አንዴ ማሸነፍ ከጀመርክ ሁሌ በቃ ማሸነፍ እንደሚቀጥልብህ ነው እንደውም አንድ ፊልም ያየሁት እንግሊዘኛ ፊልም ነው አሸናፊዎች ሁሌ ነው የሚያሸንፉት የሚል ነበር ማለት ነው። እና ከራሴ ህይወት ጋር ሳናጻጽረው እውነትም ትክክል ነበር በቃ አንዴ ማሸነፍ ከጀመርኩ ሁሌ ነው የምታሸንፈው ሽንፈትን በቃ ህይወትህ ላይ ማስተናገድ ከባድ ነው የሚሆንብህ። አንዲ መሸነፍ ከጀመርክ ደግሞ ሁሌ በቃ ተሰናፊ ነው የምትሆነው በቃ ተስፋም መቁረጥ አለ። የሆነ የልቦና የስነ ልቦና ተጽዕኖም አለ ማለቴ በቃ እኔ አልችልም የሚል መንፈስ ራሱ ይገድላል ብዬ አስባለሁ በቃ እንድትሸነፍ አንድ ምክንያት እንደውም እኔ በቃ አልችልም ሁሌ ይሸነፋሉ ብሎ ማሰብ እንዳትተቸንፍ የሆነ ውድድር ሊሆን ይችላል። ስራም ሊሆን ይችላል በቃ ሁሌ እንዳታሸንፍ ነው የሚያደርግህ ማለት ነው። እኔ ሁሌ አሸናፊ እንደሆንኩኝ እንደውም ያደረገኝ ማሸነፍ እንድትችል ያደረገኝ አንዴ በቃ ጎበዝ ጎበዝ ተማሪ እንደሆንኩኝ ሰዎች ሲነግሩኝ ወላጆቼ ምናምን ሲነግሩኝ በቃ ለራሴ በጣም ጎበዝ ነሽ ምናምን ስለው ሳላጥና ራሱ በቃ አንድ ወር ምናምን አጥንተው ራሱ እኔ በአንድ ቀን አጥንቼ አሸንፋቸዋለሁ ማለት ነው። እና ያን ነገር ራሳችን ለራሳችን የምንሰጠው ዋጋ በቃ ራሳችን ለራሳችን የምንለው ነገር አለ አይደል እና እሱ ነው አሸናፊ እንድንሆን እንዳንሆን የሚያደርገን ብዬ ነው የማስበው ማለት ነው። በቃ ለራሳችን በጎ ነገር ማሰብ አለብን ደግሞም በቻናል መጠን በመጀመሪያው የሆነ መጀመሪያ የምንጀምረው ነገር የሆነ ስራ ሊሆን ይችላል ትምህርት ሊሆን ይችላል በመጀመሪያ የምንጀምረው ነገር በቃ ትልቅ ውጤት ማምጣት አለብን እንዴትም ብለን ማለት ነው። ምክንያቱም ለቀጣዩ እሱን መሰረቱ ብዬ ነው የማስበው ከዛ ለቀጣይ ሁሌ አይ በቃ ባለፈው ራሱ አሸንፌያለሁ እና አሁንም አሸንፋለሁ የሚል መንፈስ ሲኖርብን በቃ ሌላው ሁሉንም የሚመጣው አይነት ነገር ማሸነፍ እንደምንችል ይሰማናል እና እንድናሸንፍ በጣም ነው የሚረዳን ማለት ነው። እኔ በዘመኔ ማለቴ ከልጅነቴ ጀምሮ የረዳኝ ያ ነገር ነው ብዬ አስባለሁ ማለት ነው። እና አሁን ላይ ማሸነፍ በጣም ነው የምችለው በጣም ነው የምችለው ማለት ነው ከድሮ ጀምሬ ስለማሸንፍ አሁንም አሸንፋለሁ ብዬ ነው የማስበው ማለት ነው።

ጥያቄው ምንድነው የሚለው በፍጥነት መተየብ ትችላለህ ወይ ነው የሚለው? አዎ አዎ እኔ በቃ በመካከለኛ ነው ብዙም ማለቴ በጣም ፈጣን አይደለሁም በጣም ዘገየተኛም አይደለሁም በጣም የሚዘገይ አይነት ሰው አይደለሁም በጣም ደግሞ አልፈጥንም ማለት ነው። እንዴት ነው መካከለኛ የሚባል አይነት አተያየብ ነው ያለኝ ማለት ነው። እናም ይሄን ማለቴ ግን በፍጥነት ብችል ኖሮ ደስ ይለኝ ነበር በጣም በፍጥነት ማለት ነው አንዳንዶቹ በጣም ነው የሚያስደንቁኝ ሲጽፉ። ሲተይቡ ላፕቶፕ ላይ በጣም ነው የሚያስገርሙኝ እንዴ በጣም ነው በቃ በአንድ ሰዓት ስንት ቃል እንደሚጽፉ ብታውቁ ወይኔ በጣም ነው የሚገርመኝ ማለት ነው። ያ ችሎታ ቢኖረኝ በጣም ደስ ይለኝ ነበር። እንደውም ጎደኛ ማለቴ ፀሐፊ ነበር የምሆነው እንደውም አንዳንዴ እኮ መጽሐፍ ስለሚፅፍ ማለት እኔ የመጽሐፍ ተሰጥኦ አለኝ ብዬ ነው የማስበው ማለቴ ዝም ብሎ ድርሰትን ምናምንም ማለት ነው። እና እኔ መጽሐፍ የምፈልገው በላፕቶፕ ነው ማለቴ በኦንላይን እንዲታተም ምናምን በመስመር ላይ እንዲታተም ነው መጽሐፌ የምፈልገው ማለት ነው። ግን መተየብ በጣም ስለሚሰለቸኝ ወረቀት ላይ ነው የምጽፈው በእጄ ማለት ነው። ግን በፍጥነት መተየብ ስለማልችል ነው በጣም በፍጥነት መተየብ አልችልም። መካከለኛ የሚባል አይነት ነው የምተይበው ማለት ነው። አንዳንድ ግን ደግሞ በጣም የምዘጋይ አይነት ሰው አይደለም በቃ አንድ ቃል ማለቴ አንድ ቃል ለመጻፍ ብዙ የሚቆዩ ሰዎች አሉ አይደል እንደዛ አይነትም አይደለሁም። መካከለኛ የሚባል አይነት መተየብ ነው የምችለው ማለት ነው። እንደውም ጓደኞቼ ከጓደኞቼ ዘንድ እኔ ነኝ ፈጣኗ ማለቴ አንቺ በጣም እኮ ጎበዝ ነሽ አንቺ እኮ በጣም ፈጣን ነሽ ምናምን ነው የሚሉኝ። ግን እኔ ራሴ ደግሞ ከሌሎች ጋር ሳናጻጽር ማለቴ አሁን በፍጥነት አንዳንዴ በፍጥነት ሲተይቡ ሳያቸው ከእነሱ ጋር ሳናጻጽር ራሴ ደግሞ አይ በቃ በጣም ፈጠን አይደለሁም ምናምን ብዬ ደግሞ ለራሴ እንትን እላለሁ ማለት ነው። በቃ አንዳንዴ አሁን አንድ ላይብረሪ ያየሁት እንደውም ልጅ በጣም ነው ያስገረመኝ ማለት ነው። እኔ በጣም ከዛ በፊት እኔ በጣም ፈጠን በፍጥነት ነው የምተይበው ምናምን ብዬ ነበር የማስበው ከዛም እያጠናው እንደ አጋጣሚ ሲተይብ ሳየው ያ ልጅ ማለት ነው በጣም በፍጥነት ነው የሚተይበው ማለት ነው። እኔ ከእሱ ጋር ስነጻጸር እሱ በቃ አንድ አምስት መቶ ማለቴ አንድ አምስት መቶ ቃል እስከሚጽፍ ድረስ እኔ መቶ ቃል የምጽፍ አይመስለኝም። እና እና እኔ የዛኔ አይ በፍጥነት እንደማልተይብ ነበር የገባኝ ማለት ነው። በፍጥነት መተየብ ግን ብዙ ጥቅም አለው። አሁን ከራሴ እኔ ከጓደኞቼ ጋር ሳናጻጽም ለምሳሌ ጓደኞቼ አሁን በቃ ሶስት ሰዓት ምናምን የሚፈጅባቸው መተየብ እኔ በአንድ ሰዓት የምጨርስበት ጊዜ አለ። እና አሁን ሁለት ሰዓት ሁለት ሰዓት ሌላ ስራ መስራት እችል ሁለት ሰአቱን ሌላ ስራ ልስራበት እችላለሁ ማለት ነው። እና በፍጥነት መተየብ በጣም ነው አሪፍ ምክንያቱም ጊዜያችን ለሌላ ነገር እንድንጠቀምበት ያደርጋል ማለት ነው። እና በተለይ ደግሞ መጽሐፍ የሚፈልግ እንደኔ የመጽሐፍ ተሰውጦ ላለው ሰው ወይ ደግሞ መጽሐፍ የሚወድ አይነት እንደ ግጥም እንደ እርሰት ምናምን በፍጥነት መተየብ መቻል አለበት ብዬ አስባለሁ። ምክንያቱም በአሁኑ ሰዓት ላይ በወረቀት የተጻፉ ሳይሆኑ መጽሐፍቶች ብዙ ሰው የሚያነባቸው በኦንላይን ወይ ደግሞ በመስመር ላይ የምንለው በአፕሊኬሽን ሲሆን ምናምን አይደል ስለዚህ ኮምፒውተር ላይ ወይ ደግሞ ላፕቶፕ ላይ መጻፍ አለባቸው ወይ ደግሞ መተየብ አለባቸው ማለት ነው። እና ለዚህ ምንድነው የሚያስፈልገው ጸሐፊው የመተየብ በፍጥነት የመተየብ ችሎታ ያስፈልገዋል። እና እኔም መጽሐፍ ስለሞት ጸሐፊ መሆን ስለምፈልግ ለቀጣዩ ደራሲ ምናምን መሆን ስለምፈልግ ቀጣይ ህይወቴ ላይ ማለቴ ማሳካት የምፈልገው ነገር ነው ጸሐፊ መሆን ማለት ነው። እና መጽሐፌ ደግሞ እንዲታተም የምንፈልገው በመስመር ላይ በኦንላይን ሁሉም ሰው እንዲያነበው ማለት ነው። በወረቀት መሆን መሆን የለበትም ብዬ ስለማስብ በፍጥነት ላፕቶፕ ላይ መተየብ መቻል አለብኝ ብዬ አስባለሁ ማለት ነው። በቃ ካለኝ አሁን ካለኝ አሁንም እኮ ደህና ነኝ ደህና የሚባል መካከለኛ የሚባል አይነት ሰው ነኝ። ግን በቃ ከዚህ በላይ ነው የምፈልገው በፍጥነት ማለት ነው። በፍጥነት መተየብ እንድትችል ደግሞ ሁሌ መተየብ አለብኝ አሁን አንድን ነገር እኮ ዝም ብሎ አይለመድም አይደል? ሁሌ ሁሌ መተየብ ብተይብ በፍጥነት መተየብ የምችልበት ቦታ እደርሳለው ብዬ አስባለሁ ማለት ነው። እና ይሄ ተከታታይ የሆነ ተከታታይ የሆነ የመተየብ ስራ መስራት አለብኝ ማለት ነው። በፍጥነት መተየብ እንድትችል እና እኔ መካከለኛ ነው የምባለው